እሺ ጥያቄው ምን ይላል በድርጅቱ ባህል ትወዳለህ ወይ ይላል? አዎ ያው እወዳለሁ የምወዳቸው የተለያዩ የድርጅት በዓላት አሉ ወይንም የስራ ቦታ በዓላት አሉ። ዋናው እና ያው ትልቁ የስራ ቦታ በዓል አመታዊ በዓል ተብሎ። ወይንም ደግሞ ያው ድርጅቱ ምርታማነት ሲሆን እና በአመት ውስጥ ጥሩ የሆነ ትርፍ ካገኘ እንግዲህ በድርጅቱ በሁሉም ቅርንጫፎች ላይ ዝግጅት ይደረጋል ድግስ ይደገሳል ማለት ነው። ይሄ እንግዲህ የሰራተኛ ድግስ በመባል ይታወቃል። ያው በጣም ሰፊ የሆነ ድግስ ነው ድግሱ። የተለያዩ ያው ከሰራተኛ ውስጥ ኮሚቴዎች ይመረጣሉ። ኮሚቴዎች ማለት እንግዲህ ስራ ያንን ስራ የሚያስኬዱ ወይንም ደግሞ ስራውን የሚሰሩ ሰዎች ይመረጣሉ። እነዚህ ሰራተኞች ለዛ ለድግሱ ተብሎ የሚመረጡ ሰራተኞች ናቸው። እንግዲህ የተለያየ ነገር አለ። ያው ይሄ ምግብና መጠጥን በተመለከተ የሚያቀርቡ ወይንም ደግሞ ያው ምግብም የሚሰሩ እዛ አካባቢ ላይ ብቻ የሚያግዙ እና የሚቆጣጠሩ ሰራተኞች ለብቻ ይመረጣሉ ማለት ነው። ሌላው ከዛ በተጨማሪ የተለያየ ያው ሙዚቃና ዳንሶች ጭፈራ ይኖራል። ስለዚህ ያንን ነገር የሚያስተካክልና ሙዚቃ የሚመርጥ እና አስተካክሎ ያንን ነገር የሚያስኬድ ሌላ ሰው ይመረጣል ማለት ነው። ያው ከዛ በተጨማሪ እንግዲህ በጣም ብዙ ነገሮች ይመጣሉ እና ያ ባህል ወይንም ደግሞ ያ ድግስ የሚካሄደው እዛው ድርጅት ውስጥ ነው። ድርጅቱ እንግዲህ ሰፊ የሆነ አዳራሽ አለው እዛ ቦታ ላይ ነው የነገር የሚካሄደው። እንግዲህ ብዙ ነገሮች ይቀርባሉ እዛ ላይ ያው ምግብ እና መጠጦች ይቀርባሉ። እንደየ አይነታቸው እና እንደየ ፍላጎታችን ወይንም ደግሞ ሰራተኛው እንደሚፈልገው መጠንና አይነት ይቀርብለታል ማለት ነው። ከዛ በተጨማሪ እንግዲህ ያው ምግብ በስፋት ይበላል። ሌላው ደግሞ እንግዲህ ቡና ስነ ስርዓት አለ ማለት ነው። ይሄ የቡና ስነ ስርዓት እንግዲህ ቡና የሚያፈሉ ሴቶች አሉ። ቡና የሚያፈሉ ሴት ያው ሰራተኛ ነው ከውስጥ የሚመረጠው። እንግዲህ ያቺ ቡና የምታፈላ ሴት ልብስ የባህላዊ ልብስ ወይንም ደግሞ ቀሚስ ለብሳ ነው የምትመጣው። ያው የቡና ስነ ስርዓቱ ትንሽ ከፍ ያለ የሆነ ጀበናና በጣም ብዙ ስኒ ይሰበሰባል ወይንም ይደረጋል ከዛ በተጨማሪ እንግዲህ ያው አካባቢው በደንብ ተደርጎ በቄጤማ ይጎዘጎዛል በቄጤማ ሳር ማለት ነው የሚጎዘጎዘው። ያ ከተደረገ በኋላ የቡና ስነ ስርዓት ይካሄዳል። ከዛ በተጨማሪ እንግዲህ ቡና ቁርስ ላይ ያው የተለመደው ፈንዲሻን የማፈንዳት ነገር አለ። ሌላው ደግሞ የተለያዩ ኩኪሶች እና ድፎ ዳቦ ያው ድፎ ዳቦ ይቆረሳል። ድፎ ዳቦ እንግዲህ ያው የሚቆረሰው ያው መጀመሪያ ቅድሚያ ለማናጀሩ ወይንም ለስራ አስኪያጁ ይሰጣል ማለት ነው። ስለዚህ ያው ስራ አስኪያጁ ዳቦውን ይቆርስልናል። እንግዲህ ከዛ በተጨማሪ ደግሞ አንዳንዴ ውጤታማ ለሆነ ክፍል አሳልፎም ይሰጣል በአመቱ ውስጥ ከፍተኛ ውጤት ላስመዘገበ ክፍል ሀላፊም ይሰጣል ማለት ነው። ይህ ነገር ከዛ በተጨማሪ እንግዲህ ያው ያ ዳቦ ይታደላል ዳቦ በደንብ ተቆራርሶ ለሁሉም ሰራተኛ ይታደላል። ያው ቡናም ይታደላል ለሰራተኛው ለሚጠጣ ሰራተኛ ቡና ለማይጠጣ ሰራተኛ ደግሞ ለሻይ ይዘጋጃል እንግዲህ ያ ሻይ ይታደላል ማለት ነው። ይኸው ከዛ በተጨማሪ እንግዲህ ያው የተለያየ ኬክም ሊኖር ይችላል ያው ያም ኬክ ተቆርሶ ይታደላል ማለት ነው። እና በጣም አሪፍ የሆነ ጊዜ ነው የምናሳልፈው ጥሩ የሆነ እትውስታም አለን ማለት ነው። በዚህ ዙሪያ ላይ በጣም ጥሩ ትዝታ ነው ያለን እና ይሄ ነገሩ በጣም እወደዋለሁ በጣም ደስ ይላል። ያው አንደኛ ድርጅቱ ስኬታማ ሲሆን በጣም ደስ ይላል እንደገና ያው ድርጅቱ እንግዲህ ከእናንተ ጋር አብረን ነው ስኬታማ የሆንነው ብሎ ነው ማለት ነው። ይህን ነገር ያዘጋጅልናል ማለት ነው። እንግዲህ ይሄ ነገር በቃ በጣም ደስ የሚል ስሜት የሚፈጥር ነገር ነው። ያው የተለያዩ ነገሮች ይቀርባሉ። እና በተለያየ ክፍል ላይ ስኬታማ የሆኑ ሰዎች ይነሳሉ ማለት ነው።

እሺ። ስንት ራስ ትጠቀማለህ? ይላል ጥያቄው እንግዲህ ያው እኔ የምጠቀመው ትራስ ካገኘው ሶስት ትራስ እጠቀማለሁኝ። እና ብዙ ጊዜ እንደዛ ሶስት ትራስ አድርጌ እተኛለሁኝ በጣም ደስ ይለኛል። ትራስ በጣም ነው የምወደው። እና ትራስ በጣም ሰላም ይሰጠኛል ሌላው ነገር ደግሞ በጣም ሙቀትን ይሰጠኛል። ከዛ በተጨማሪ እንግዲህ በጣም ምቹት አለው። እና ሶስት ትራስ እጠቀማለሁ። ይሄንን ሶስት ትራስ እንግዲህ እንዴት ነው አድርጌ የምጠቀመው የሚለውን ነገር ስናይ። ትራሱን መጀመሪያ የአንዱን ትራስ ከትራስ ጌ ነው የማደርገው። ወይንም ከተኛበታል ያው ደገፍበታል ማለት ነው ከጭንቅላቴ ጋር ነው የማደርገው ማለት ነው። ሌላኛው እንግዲህ ሁለቱን ትራሶች ደግሞ ግራና ቀኝ አደርጋቸዋለሁ። እና ያው በምገላበጥበት ሰዓት ወይንም ደግሞ እንደዚህ አሁን በጎኔ በምተኛበት ሰዓት በጀርባዬና በፊልፊቴ በኩል በደንብ አድርጎ ይደግፈኛል ማለት ነው። ያው ትራስካ አለ እንደገና ያው ለመደገፍና አቅፎ ለመተኛትም በጣም አመቺ ነው። እና በጣም ደስ ይላል። ያው ሙቀትም ይሰጠናል ከዛ በተጨማሪ ደግሞ ድጋፍ ይሰጠናል ማለት ነው። እና ከዛ አንፃር ያው ትራስን በጣም እወዳለሁ። ለዛም ነው እንግዲህ በዛ ያለ ትራስ የምጠቀመው። እና እንደዚህ ብዙ ጊዜ ይሄን እጠቀማለሁ ያው ካልሆነ ደግሞ እንግዲህ አንድ ብቻ ትራስ የምጠቀምበትም ሁኔታ አለ ማለት ነው። ይህ አንድ ትራስ ብቻ የምትጠቀመው ያው ትራስ ለምሳሌ ካላገኘው አንድ ትራስ ብቻ እጠቀማለሁ ማለት ነው። እንግዲህ በዚህ መልኩ ነው ትራስን የምትጠቀመው። ከዛ በተጨማሪ እንግዲህ ያው ትራስ ምን ያህል አስፈላጊ ነው? ከእንቅልፍ ጋር በተገናኘ ወይንም ደግሞ ከ በቃ ከምቾት ጋር ከጤንነት አንፃር ምን ያህል አስፈላጊ ነው? የሚለውን እንግዲህ የጤና ባለሙያዎች ምን እንደሚሉ አላውቅም። ይሄን ነገር ግን እኔ ያው እንደዚህ እጠቀማለሁኝ አንድ ላይ ሶስት ትራስ በማድረግ እጠቀማለሁ ማለት ነው። ብዙ ከፍ ያለ ትራስ አልወድም ማለት በጣም ዝቅ ያለና ለስላሳ የሆነ ትራስ ነው የምጠቀመው። በተለይ ትራሱ የጥጥ ትራስ ከሆነ በጣም ይመቸኛል። ምክንያቱም ያው የጥጥ ትራስ ነገሮችን ያመዛዝናል ያመዛዝናል ስል አየሩ ቀዝቃዛ ከሆነ ይሞቀናል ማለት ነው። አየሩ ደግሞ የሚሞቅ ከሆነ እንግዲህ ሙቀት አይኖረውም ማለት ነው። ከዚህ ጋር ተያይዞ ያው የጥጥ ፍራሽም ለጤንነት ይመከራል። ምክንያቱም ይህ የጥጥ ፍራሽ እንግዲህ የጥጥ ፍራሽ ብለን የምንጠራው ፍራሽ ከጥጥ የተሰራ ነው። እሱም እንግዲህ ያው ይሄ የአየር ሁኔታን በማመጣጠን በጣም አሪፍ የሆነ እንቅልፍ እንድንተኛ ያደርገናል። ያው ትራሱም እንደዛው ነው። ያንን የአየር ሁኔታውን አመጣጥኖ ያው ያለውን ትክክለኛ የሆነ ሙቀት ወይንም ደግሞ የተመጣጠነ ሙቀት ይሰጠናል ማለት ነው። እንግዲህ ከዛ አንፃር የጥጥ የትራስ እጠቀማለሁ ብዙ ጊዜ ያው አሁንም የምጠቀምበት የጥጥ ትራስ ነው። ስለዚህ ያው እንደዛ አንዳንድ ጊዜ አልፎ አልፎም የስፖንጅ ፍራሽ ልጠቀም ትራስ ልጠቀም እችላለሁኝ። እንግዲህ ያው የጥጥም ሆነ የስፖንጅ ትራስ ብቻ የሚመች አይነት ትራስ ይመቸኛል። እና ደግሞ ትንሽ ዝቅ ያለ ወይንም ደግሞ ደረቅ ያልሆነ ትራስ በጣም አሪፍ ነው። ያው ለመንተራሰት ለመንተራስ በጣም ምቹ ይሆናል ማለት ነው። እና ያው ይሄ ትራስን እንደዛ ነው ዝቅ ያለ ትራስ ነው ማለት ነው። የምጠቀመው የቤት ውስጥም ያለኝ እንደዛ ያለ ትራስ ነው በተለይ ይሄ ከ ማለት ራስ ጌሌ ወይንም ደግሞ ከጭንቅላቴ ስር የማደርገውን በጣም ተጠንቅቄ ነው ምክንያቱም በጣም ከፍ ሲል አንደኛ ምቾት ይነሳኛል። እንቅልፍም አይወስደኝም። ብዙ ጊዜ በጣም አስቸጋሪ ነው እና እንደዛ ስለሚሆንብኝ እንቅልፍም አይወስደኝም። ስለዚህ ከዛ አንፃር ያው ዝቅ ያለና የጥጥ ፍራሽን ተመራጭ ወይንም ደግሞ የምወደው ለዛ ነው ማለት ነው። እንግዲህ ያው ሰዎች አንዳንድ ሰዎች ይህን ነገር የማይወዱ ሰዎች ይኖራሉ። እኔ የማለት እንደዚህ የጥጥ ፍራፍ ብዙም ማይመቻቸው ሰዎች አሉ። ከዛ በተጨማሪ ደግሞ ያው ከፍ ያለ ትራስም የሚፈልጉ ሰዎች አሉ እንደየሰው ማንነት እንግዲህ የነገር ይለያያል። እኔ ግን ዝቅ ያለ ትራስ ነው ምርጫዬ የማደርገው። እንግዲህ ያው የትራስ አ አጠቃቀሚ ይህን ይመስላል።

እሺ ምን ይላል ጥያቄው እንደገና ጥቅም ላይ ማዋል ታደርጋለህ ወይ? ይላል አዎ በደንብ አደርጋለሁ። ያው አንዳንድ እቃዎችን ተጠቅሜ ያው ቢጣሉ የሚችሉ እቃዎች ናቸው ግን። ብዙ ጊዜ ጥቅም ላይ አውላቸዋለሁ መልሼ እገለገልባቸዋለሁ ወይም እጠቀምባቸዋለሁ ማለት ነው። እንግዲህ እነዚህ እቃዎች ምንድን ናቸው ብለን ስናይ። አንደኛ ይሄ የውሃ ሃይላንድን ሃይላንድ ብለን የምንጠራው በተለያየ መጠን የሚዘጋጅ የውሃ እቃ አለ። ይህ እቃ እንግዲህ ፕላስቲክ የሆነ እቃ ነው። ስለዚህ እሱን እቃ ያው ምን አደርጋለሁኝ። ውሃውን ተጠቅሜ ከጨረስኩ በኋላ ያንን እቃውን ወይንም ሃይላንዱን ለሌላ እንደገና ውሃ ለመቅጃነት እጠቀምበታለሁ። ከዛ በተጨማሪ አዎ ከቧንቧ ውሃ እየቀዳው ለምሳሌ ባለ አንድ ሌትሩ ከሆነ ያንን ውሃ እየቀዳው ለመጠጥነት እጠቀምበታለሁ ማለት ነው። ሌላው ደግሞ የተለያየ መጠን ያላቸው አሉ ለምሳሌ የግማሽ ሌትሩ እቃም አለ። እንግዲህ ወይንም ደግሞ ይሄ የሃያ በሃያ ሊትር ተደርጎም የሚመጣው አለ ማለት ነው። እነዚህንም እንግዲህ ባለ ሃያ ሌትር በተለይ ቤት ውስጥ እንደ ውሃ መቅጃነት እጠቀምበታለሁ። እሱንም ያው ውሃ አንዴ እቀዳና ከዛን ያው እንደ ማጠራቀሚያነት እንደማለት ነው ቤት ውስጥ አድርጌ እጠቀምበታለው። ብዙ ሰውም እንግዲህ ይሄን ነገር ያው መልሶ ይጠቀምበታል ድጋሚ ማለት ነው። አገልግሎት ላይ ያውለዋል እና እኔም እጠቀምበታለሁ። ከዛ በተጨማሪ እንግዲህ ደግሞ ያው በዘይት የሚመጡ የተለያዩ ጀሪካን ብለን የምንጠራቸው ፕላስቲኮች አሉ። እነዛ ፕላስቲኮች እንግዲህ በአምስት ሌትርም በሃያ ሌትርም ተዘጋጅቶ ይመጣል ያው ከውስጡ ዘይቱን ተጠቅመን ከጨረስን በኋላ በስነ ስርዓት እናጸደውና ያው የዘይትነቱን እንዲለቅ አድርገን እንግዲህ እሱንም ለውሃ መቅጃነት እንጠቀምበታለን። ከዛ በተጨማሪ የተለያየ የላርጎ እቃዎች አሉ የፈሳሽ ሳሙና እነሱ እቃዎች እንግዲህ በአምስት ሊትር ታሽገው የሚመጡበት ሁኔታ አለ። እነዛን እንግዲህ ያው መልሼ ለውሃ ለተለያየ ነገር እጠቀምበታለሁ ፈሳሽ ነገር ለመያዣነት እጠቀምበታለሁ ማለት ነው። ከዛ በተጨማሪ እንግዲህ ስናይ መልሰን የምንጠቀምበት ነገር ምን አለ? ይሄ ለምሳሌ ያህል የ እንትን ይሄ መልሶ ለመጠቀም የሚረዳን ነገር ያው ብዙ ነገሮች አሉ። በተለይ ይሄ ፕላስቲክ እቃዎች የተለያዩ ነገር ጋር ታሽገው የሚመጡ እቃዎች እነዛን እንግዲህ መልሶ የመጠቀም ነገር አለ። ለምሳሌ ካርቶንን ብንወስድ ከተለያየ እቃ ስገዛ ታሽጎልኝ ሊመጣ ይችላል ያ እንግዲህ ታሽጎ የመጣው ካርቱን እቃው ከወጣ በኋላ አልጥለውም አስቀምጠዋለሁ። ካርቱኑን ካስቀመጥኩ በኋላ እንግዲህ ለተለያየ የእቃ መያዣነት እጠቀምበታለሁ ማለት ነው። ለእቃ ማሸጊያነት እጠቀምበታለሁ ይህንን ካርቶን እንግዲህ በዛ መልኩ መልሼ ጥቅም ላይ ወይንም ስራ ላይ አውለዋለሁ ማለት ነው። ያው ብዙ ነገሮችን መጥቀስ ይቻላል እዚህ ጋር የተለያዩ የላስቲክ ወይንም ደግሞ ፌስታል ብለን የምንጠራቸው አሉ። እነዛ ነገሮች እንግዲህ ያው አንዴ ተጠቅመን እንድንጥልባቸው ነው። ሲሰሩ እንግዲህ እሱንም ያው እኔ አንዴ አልጥለውም ያው አንዴ እንትን ካልኩ በኋላ መልሼ እጠቀምበታለሁ። ወይንም ሌላ እቃ ለመያዝ ያገለግለኛል ማለት ነው በስነ ስርዓት አስቀምጬ እጠቀምበታለሁ። ከዛ በተጨማሪ ለምሳሌ ይሄ መዳበሪያ ብለን የምንጠራው በተለያየ እህል ታሽጎ የሚመጣ አለ። ለምሳሌ ሩዝ ታሽጎበት የሚመጣ በሃያ አምስት ኪሎ ግራም ምናምን እያለ እንደየ መጠኑ ይለያያል ያ ነገር እንግዲህ ከውስጡ ካለቀ በኋላ እኔ መዳበሪያውን ለተለያየ ዱቄት ማድረጊያ እህል ለማድረጊያ እጠቀምበታለሁ። በተለይ ወፍጮ ቤት ስሄድ ይዤበት እሄዳለሁ ማለት ነው። ያኔ ሩዝ መዳበሪያ እንግዲህ በዚህ መልኩ የተለያዩ እቃዎችን አንድ ነገር ከተገለገልኩበት በኋላ ተመልሼ እንደገና ደግሞ እጠቀምበታለሁ ማለት ነው። በዚህ መንገዱ ይሄን ይመስላል።

እሺ በየትኛው መተግበሪያ መልእክት ትላላካለህ ይላል? ጥያቄው እንግዲህ የተለያየ መተግበሪያ እጠቀማለሁኝ መልእክት ለመላላክ አንደኛው የምጠቀምበት መተግበሪያ እንግዲህ ቴሌግራም ነው። ይሄ ቴሌግራም በተለይ አጫጭር መልእክቶችን ለመላክ በጣም አመቺ የሆነ መተግበሪያ ነው። ምክንያቱም የተለያዩ የድምጽም ሆነ የጽሁፍ መልእክት በቀላል መልኩ ልንልክ እንችላለን። እና ብዙ አጠቃቀሙ የዛን ያህል አስቸጋሪ የሚባል አይነት አጠቃቀም አይደለም ያለው በጣም ግልጽ የሆነ መተግበሪያ ነው። እና በጣም አሪፍ ነው። ማንኛውም ሰው ቢጠቀመው ብዬ እመክራለሁ። ቴሌግራምን መልእክት ለመላክ በጣም ፈጣንም ነው። ከዛ በተጨማሪ ከዛ በተጨማሪ እንግዲህ ኢሞን ጥሩ ነው። ያው ኢሞ ብዙ ጊዜ ቁጭ ብሎ ለማውራት እንደዚህ ያ በጣም አሪፍ ነው። እንደገና ደግሞ የተለያዩ ያው መልእክቶችን በጽሁፍም ኢሞ ላይ መላክ እንችላለን። ግን አብዛኛው ሰው ኢሞ ስለማይጠቃዠም ይሄ ኢሞን ብዙ ጊዜ ሰው ላያየው ይችላል። እና ኢሞን አልጠቀመውም በዛ የተነሳ ያው ሰዎች ትሎ ትሎ አይከፍቱም። ምክንያቱም ቴሌግራም ነው በጣም ብዙ ሰው የሚጠቀመው ቴሌግራምን ነው። ስለዚህ እኔም ቴሌግራምን እጠቀማለሁኝ ያው ለቴሌግራም አደላለሁ ማለት ነው። ከዛ በተጨማሪ እንግዲህ ይሄ መደበኛ የሆነ የስልክ የመልእክት የምንልክበት እንግዲህ ሚሴጅ ብለን የምንጠራው የመልእክት መላኪያው እሱንም እጠቀማለሁኝ። እሱ መደበኛ ነው አንዳንድ ጊዜ ያው ምንም አይነት ዳታ አይፈልግም። ስለዚህ ዳታ ስለማይጠቀም የራሱ የሆነ ስንልክ ይቆርጣል ሳንቲል ይቆርጣል የላክንበትን ስለዚህ እሱን እጠቀማለሁኝ። ከዛ በተጨማሪ እንግዲህ ያው በፊት ላይ ሚሴንጀርም አለ። ይሄ ሚሴንጀርም የምንለው ነገር እንግዲህ አንድ ላይ ከፌስቡክ ጋር ተያይዞ የመጣ ነገር ነው። ይሄ ይመስለኛል እንደውም የፌስቡክ ካምፓኒ ይመስለኛል። ማለት ያንን ያልኩበት ምክንያት ለምንድነው? ለምሳሌ ፌስቡክ ላይ ሰዎችን ከሰዎች ጋር የተጻጻፍነው ወይንም መልእክት የተላላክን ነገር ይኖራል። እንግዲህ ያን መልእክት የተላላክነውን ነገር ሚሴንጀር ላይ ቀጥታ ያመጣዋል ማለት ነው። ለዛ ስለሚያመጣው ያው የአንድ ኩባንያ ይመስለኛል ይሄ ነገር እሱን ያው በፊት ላይ እጠቀም ነበር አሁን ላይ ግን ትቻለሁኝ። በአጠቃላይ ሙሉ ለሙሉ ሚሴንጀር መጠቀም ትቻለሁኝ። እንግዲህ ከመተግበሪያዎቹ ውስጥ ያው ዋንኛውንም የምጠቀመው ቴሌግራም ነው። አሁንም ድረስ የተለያየ ነገር ስፈልግ ወይንም ደግሞ ለሰዎች መልእክት ማስተላለፍ ስፈልግ ይሄን ቴሌግራም ተጠቅሜ እንግዲህ እጽፍላቸዋለሁና መልእክት እልክላቸዋለሁ። ያው ሰዎችም ብዙ ጊዜ ቶሎ ቶሎ ቶሎ የሚከፍቱት ወይንም ደግሞ የሚያዩት ቴሌግራም ላይ ነው። ብዙ ሰው ኢትዮጵያ ውስጥ ቴሌግራምም በጣም ብዙ በሚባል ደረጃ ይጠቀመዋል ማለት ነው። አንዳንድ ጊዜ ለስራ ጉዳይም ሲሆን ቴሌግራም ላይ የመላላክ አይነት ንገር አለ። እና ይሄ ያው ቴሌግራም ብዙ መልእክቶችን ለመቀባበል ወይንም የተለያዩ መረጃዎችንም አንድ ላይ ጨምሮ ለማየት በጣም አስፈላጊ የሆነ ነገር ነው። ያው አሁን ላይ እንግዲህ እኔ በጣም እየጠቀመኝ ያለ ነገር ነው የቴሌግራም መልእክትም ለመላላክ አንዳንድ መረጃዎችንም ለማየት። እንግዲህ የተለያየ ግሩፖች ወይንም ቡድን ይኖራል። ያ ቡድን እንግዲህ የተቋቋመው ለአንድ አላማ ለሆነ ለተወሰነ አላማ ነው። ያንን አላማ ነው እንግዲህ በዛ ውስጥ የሚካሄድበት ለምሳሌ ስራ ማስታወቂያዎች የሚለቀቁበት ከሆነ እንደዛ ወይንም ደግሞ አዳዲስ ሲሆኑ መተግበሪያዎች ሲመጡ አዳዲስ የሆኑ በመስመር ላይ ስራ የሚያሰሩ ነገሮች። ሲኖሩ በዛ ቴሌግራም አማካኝነት እንጠቀማለን ወይንም ደግሞ ይለቀቃል ማለት ነው። ያው የተለያዩ መረጃዎችን የሚንሸራሸሩበት እና የምንለዋወጥበት መተግበሪያ ነው። ስለዚህ በጣም አሪፍ የሆነ መተግበሪያ ነው። ቴሌግራም እንግዲህ ሌሎች ደግሞ ቴሌግራምን ተጠቅመው የተለያዩ ገንዘብ ይሰሩበታል። ያም አንድ አማራጭ የሆነ ነገር ነው። ግን ያው ብዙ ጊዜ አሁን ቲክቶክን ከቴሌግራም ጋር ያያይዛል ሰውን። ምክንያቱም ቲክቶክ ላይ ሀሳቡን ማስታወቂያውን ከሰራ በኋላ ያው ከ ያንን አገልግሎት ምርት የሚፈልግ ሰው ሲኖር ደግሞ በቴሌግራም አናግሩኝ ይላል ማለት ነው። ስለዚህ ያው ቴሌግራም ቴሌግራም ቆንጆ የመልእክት መላኪያ ነው። አሁን ለኢትዮጵያ ውስጥ በጣም እያገለገለ እና ብዙ ሰው እየተጠቀመበት ያለ መተግበሪያ ነው። እኔም እንግዲህ በብዛት የምጠቀመው ይህን ቴሌግራም ነው። ያው ሁሌም በየ

በሚገባ አዎ። ያው ጥያቄው ምን ይላል ጥራት ያለው ስራ ማቅረብ ትችላለህ? ነው። የሚለው አዎ በደንብ ነው የምችለው ስራዎቼን በጣም በጥንቃቄ ነው የምሰራው ብዙ ነገሮችን ወደኋላ ለማየት እሞክራለሁኝ። ምክንያቱም ያው ስራዎቹ ትክክለኛነትን ለማረጋገጥ በጣም እሞክራለሁ። እንደውም ይሄ ደካማ ጎኔ ይመስለኛል። በጣም ስህተቶችን ለማውጣት ወይንም ደግሞ የተሳሳተ ነገር እንዳይኖር- አብዝቼ እሞክራለሁኝ። እና ከኋላ የመረጃውን ከኋላ ከምንጩ- አጣራለሁኝ። ያው ብዙ ጊዜ ዳታ ላይ ነው የምሰራው ወይንም መረጃ መሰብሰብ ላይ ነው የምሰራው። እንግዲህ እዚህ ላይ ስሰራ ያው መረጃ ራሴ ተነስቼ አንዳንድ ጊዜም ዞሬ የማይበት ሁኔታ አለ። ያ የማደርገው ለምንድ ነው? ከትክክለኛነት አንፃር ነው። ያው ትክክል ነው አይደለም የሚለውን ነገር- ከዛ አንፃር ነው። እንግዲህ መረጃዎቼን ከተለያየ ነገር እሰበስባለሁኝ ወይንም ደግሞ በተለያየ መልኩ አጣራለሁኝ ማለት ነው። አንዳንድ ጊዜ ያው ከታች ካሉ ሰራተኞችም ጥያቄ በመጠየቅ- ነገሩን እውነታነቱን አጣራለሁ ማለት ነው። ወይንም ደግሞ ምክንያቱን አውቃለሁ ማለት ነው። ሌላው ደግሞ ያው የተለያዩ በዛ ዙሪያ ላይ ያሉ በሙሉ የሚመለከተውን አካል አናግራለሁኝ። እና የተለያዩ ጥያቄዎችን እጠይቃለሁ። እና ከዛ- አንፃር ያው ትክክለኛ ነገር ለማቅረብ እሞክራለሁ ማለት ነው። እንግዲህ በዚህ መልኩ የሰበሰብኳቸውን መረጃዎች በጥንቃቄ ወደ ኮምፒውተር ላይ እገለብጣለሁ። ወይንም ደግሞ ወደምትጠቀምበት- መተግበሪያ ላይ እገለብጣለሁ ማለት ነው። ያንን ከገለበጥኩ በኋላ ያው በስተመጨረሻ ማስተካከያ የሚያስፈልግ ነገር ካለ በደንብ በጥንቃቄ አያለሁ። መልሼ እገመግማለሁኝ ማለት ነው። እና- ያው ለምሳሌ:- የትላንትና ከዚህ በፊት የተሰሩ- የተሰበሰቡ መረጃዎችንም ለማየት እሞክራለሁ። ምክንያቱም አንዳንድ ጊዜ የመረጃ መጋጨት ስለሚኖር ከዚህ በፊት ትላንትና ላይ ከትላንት ወዲያ ላይ- የተሰሩን ነገሮችን ለማየት እሞክራለሁኝ። እነዛን ነገሮች እንግዲህ ለማየት የሚያገለግለኝ ለምንድነው ያው መረጃዎች አንዳንዴ- ይጋጫሉ። ሰዎች ስንጠይቃቸው በትክክል ምላሽ ላይሰጡን ይችላሉ። ወይንም ደግሞ ያ ነገር እንግዲህ ተመልሶ ወይ ብቻ በሆነ አጋጣሚ እዛ ቦታ ላይ ልናገኘው እንችላለን። ያ ነገር ደግሞ ያው የመረጃ መዛባትን ያመጣብናል ማለት ነው። ያ የመረጃ መዛባት እንዳይኖር ወይንም ደግሞ ያው ትክክለኛውን ምላሽ ለመስጠት- ለሚመለከተው አካላትም ለማስረዳት እና ጥርት ባለ መልኩ እንዲገባቸው አድርጎ ያለውን ሁኔታ በደንብና በትክክል ለማስቀመጥ እሞክራለሁኝ። እንግዲህ- ያው በድጋሚ የምገመግመውም ወደኋላ የማይበትም ሁኔታ ለዛ ነው። መረጃዎቼን በደንብ ለማጣራት እና እነዚህ ተደጋጋሚ የሆኑ መረጃዎች ካሉ እነሱን ለይቼ ለማውጣት እሞክራለሁኝ። ያንን ለይቼ ካወጣሁ በኋላ ያው አሁን ላይ ያለው ነገር ትክክል መሆኑን በደንብ ካረጋገጥኩኝ በኋላ እንግዲህ- ሌላው ነገር የማደርገው ምንድነው መረጃዬን ለሰዎች በሚስብና በሚያምር ያው ደስ እንዲል ሲታይ ደስ እንዲልና ግልጽ በሆነ መንገድ ለማቅረብ ወይንም ደግሞ ለማስቀመጥ እሞክራለሁኝ። ምክንያቱም ያንን ነገር ለማድረግ አንዳንዴ ያው የተለያዩ ግራፎችንም ልጠቀም እችላለሁ፣ ከግራፍ በተጨማሪ እንግዲህ የተለያየ ሰንጠረዥን ሊሆን ይችላል። ግን ያ ነገር ያው ማንኛውም ሰው ሲያየው በቀላሉ ሊረዳው የሚችል- ሁለተኛው ደግሞ ሲያየው በጣም ሊጋብዘው የሚችል አይነት መሆን አለበት። ምክንያቱም:- ያው መረጃዎች አንዳንድ ጊዜ ትክክል ናቸው ግን ለሰዎች ላይገቡ ይችላሉ። ወይንም ሌሎች አለቆችም ሲያዩት ላይረዱት ይችላሉ። ስለዚህ እንደዛ የተወሳሰበ አይነት ነገር አላደርገውም ማለት ነው። ጽድት አድርጌ ጥርት አድርጌ ነው የማቀርበው። እና በተቻለኝ መጠን ያው ስራዎቼን- ለጥርት ያለ ስራ ለሰው ለማድረስ እሞክራለሁኝ። እንደዛም ደግሞ ብዙ ጊዜ ያው ይሳካልኛል። ትንሽ ጊዜ ይወስድብኛል። ግን- ጊዜ ቢወስድም ግን ያው ውጤቱ ያማረ ስለሚሆን በጣም ደስተኛ ነኝ።

እሺ ጥያቄው ምን ይላል የምትወደው መጠጥ ምንድነው? ይላል እንግዲህ ብዙ አይነት መጠጦች አሉ እኔ በዋናነት የምወደው መጠጥ እንግዲህ ውሃ ነው። ያው ውሃ በዋናነት ለመጠጥነት ያገለግላል ብዙ ጥቅሞች አሉት። ግን ያው ውሃ ለሰው ልጅ በጣም ተስማሚና አስፈላጊም የሆነ ነገር ነው። ስለዚህ ውሃን በጣም እወዳለሁኝ። ከዛ በተጨማሪ እንግዲህ የተለያዩ መጠጦች ያው ኢትዮጵያ ውስጥ ባህላዊ የተለያዩ መጠጦች አሉ። እንደዛውም ደግሞ በፋብሪካ ተቀነባብረው የሚወጡ የተለያዩ አልኮል እና የለስላሳ ወይም ደግሞ ከአልኮል ነፃ የሆኑ መጠጦች አሉ። እነዚህም መጠጦች እንግዲህ በተወሰነ መልኩ ልጥቀሳቸው ያው እጠቀማቸዋለሁ ግን የዛን ያህል ብዙ ተጠቃሚ አይደለሁኝም። አልጠላም ለምሳሌ ከአልኮል መጠጦች ወይም ከፋብሪካ ተቀነብባብረው ከሚወጡ መጠጦች አንዱን ብንወስድ ወይን ነው። ወይን እንግዲህ በፋብሪካ ተዘጋጅቶ እና በጠርሙስ ታሽጎ የሚሸጥ የመጠጥ አይነት ነው። ይህ የመጠጥ አይነት እንግዲህ ከተለያየ ለስላሳ መጠጦች ጋር አንድ ላይ በመቀላቀል እንጠጣዋለን ማለት ነው። ያው ብዙ ዝግጅቶች ሲኖሩም ዝግጅት ማድመቂያ ተደርጎ ይወሰዳል ወይንም። ከዛ በተጨማሪ ደግሞ ሰዎች ሰው ቤት ሲሄዱ ቢምርቃል ሊሆን ይችላል። ወይንም ደግሞ ቤተሰብ ለቤተሰብ ሊዘጋጅ ዝግጅት ኖሮ ይሆናል። የዘመድ ጉባኤ እንደሚባለው ከዛ በተጨማሪ ደግሞ እንግዲህ ያው ወዳጅ ዘመድ ጋር ሲኬድ ቤተሰብ ጋር ሲኬድ እንደ ስጦታ ተደርጎ መጠጥ ይዞ የመሄድ አይነት ነገር አለ። እንግዲህ ያው አሁን ላይ በከተማ ውስጥ የተለመደ ነገር ነው ወይም አንድ ሰው ጥሪ ሲጠራ ወይንም የሆነ ዝግጅት አድርጎ ግብዣ ሲያደርግልን ወይን ይዘን እንሄዳለን ማለት ነው። እዛ ሰው ቤት እንግዲህ ያው ምንድነው ዋናው አላማ ለምንድነው ይሄ ተይዞ የሚኬደው? ያው እንደ መጠጥም ሌላው ደግሞ እንደ ማጫወቻም አይነት ነገር ነው። ያው እየጠጡ ሰዎች ቁጭ ብለው ለማጫወት ሲፈልጉ ያንን ያደርጋሉ ማለት ነው። በተለያዩ ካፍቴሪያ ወይንም ደግሞ እንደዚህ መጠጥ ቤቶችም በስፋት ይሸጣል። አንዳንድ ሰዎች እንደውም ያው መጠጦችን አንድ ላይ በመቀላቀል የተለያየ አሁን ለምሳሌ ከወይን ጋር ቢራን አንድ ላይ ይቀላቀላሉ። ያንን ከቀላቀሉ በኋላ እንግዲህ ውስጡ የተለያየ አትክልትና በረዶ ያደርጉበታል። ያው ይመስለኛል እንግዲህ የተወሰነ እንዲያቀዘቅዘው ተፈልጎ ይሆናል። ይሄ ያው በጣም ጠጪ የሆኑ ሰዎች ናቸው ይሄንን ነገር የሚያደርጉት። በተደጋጋሚ የሚጠጡ ሰዎች ሌላው እንግዲህ ወደ ባህላዊ መጠጥ። ባህላዊ መጠጥ ስንመጣ እንግዲህ የምናገኘው ደግሞ ምንድነው ጠላ ለማለት ነው። ጠላ እንግዲህ በየቤት ውስጥ እናቶች በባህላዊ መንገድ የሚያዘጋጁት አልኮል ያለው መጠጥ ነው። እንግዲህ ይህ ጠላ ያው የተለያየ ክብረ በዓል ሲኖር። ባል ሲኖር ወይንም ደግሞ ሌላም እንደ ሰርግ የመሳሰሉ ዝግጅቶች ልደት ላይ ሰርግ ላይ ማህበር ላይ እንግዲህ ለእነዚህ ዝግጅቶች ማድመቂያ ወይንም ደግሞ እንደ መጠጥነት ተደርጎ የሚቀመጠው ወይንም ደግሞ የሚጋበዘው ሰውን የምንጋብዘው ጠላ ነው ማለት ነው። ይህ ጠላ እንግዲህ የኢትዮጵያ ባህላዊ መጠጥ ነው። ስለዚህ ኢትዮጵያ ውስጥ ብቻ ነው የሚገኘው። ይሄን ጠላ እንግዲህ እናቶቻችንን ከጥንት ጀምሮ ያው በባህላዊ መንገድ ቤት ውስጥ ሲያዘጋጁት። እናያለን አሁንም ድረስ ያው ጠላ የተለመደ ነገር ነው። አንዳንድ ሰዎች እንደውም ያው ጠላን በመጥመቅ የገቢ ምንጭ ያደርጉታል በመሸጥ ማለት ነው። ጠላን ጠምቆ ይሸጣሉ ያው ሰዎች ደግሞ ይጠጣሉ። እና በዛ መሰረት የገቢ ምንጭ ያደርጉታል። ያው ባህላዊ የመጠጥ አይነት ነው። ይህ ጠላ እንግዲህ በብዙ ቦታዎች ላይ በጣም ተወዳጅ ነው። ወንዶችም ሴቶችም ያው በስፋትና በደንብ የሚጠጡት ነገር ነው። ያው እንግዲህ ለምሳሌ አዲስ አመት ሲመጣ በዓል ለማክበር ቤት ውስጥ ጠላ ይጠመቃል ማለት ነው። ጠላን ለመጥመቅ ወይንም ለማዘጋጀት እንግዲህ አንድ ሳምንት ይፈጅብናል ወይንም ሰባት ቀን ብለን የምንጠራው የራሱ የሆነ የአጥማመቅ ስርዓት አለው። ሂደትም አለው። ያንን ስርዓት እንግዲህ ተከትለው ነው ሁሉን ነገር በተገቢው መንገድ እየተመጠነ የሚገባው። እና በጣም ያው ይሄ አልኮል መጠጡ ያው ከአልኮል ነፃ አይደለም አልኮል መጠጥ ነው። ምክንያቱም ጌሾና ብቅል ስለሚጠቀም አልኮልነት አለው ማለት ነው። ወይም በስፋት ያው ብዙ ሰው ይጠቀመዋል ገጠርም አካባቢ ላይ በጣም ይጠቀሙታል። ያው የተለያየ ቦታ ላይ በተለያየ መንገድ ያዘጋጁታል። ብቻ አሪፍ ነው

እሺ ጥያቄው ምን ይላል ምን አይነት ሙዚቃ ትወዳለህ ይላል? እንግዲህ የተለያዩ ባህላዊ ሙዚቃዎችን እወዳለሁ ኢትዮጵያ ውስጥ ብዙ ባህላዊ ሙዚቃዎች አሉ። ከዛ በተጨማሪ ደግሞ የተለያየ የባህላዊ የሙዚቃ መሳሪያዎችን የተጠቀሙ ሙዚቃዎች በጣም ይመስጡኛል። እና ረዘም ላለ ጊዜም በጣም አዳምጣለሁኝ። እንግዲህ ኢትዮጵያ ውስጥ እንደሚታወቀው የተለያዩ ብሄር ብሄረሰቦች አሉ። እነዛ ብሄር ብሄረሰቦች ሁሉም የየራሳቸው የሆነ የሙዚቃ ምት ወይንም ደግሞ የሙዚቃ ስልት አላቸው ማለት ነው። ስለዚህ በተለየው የብሄር ብሄረሰቦች የእያንዳንዱ ብሄር ብሄረሰብ የሙዚቃ ምት አለው። እንደገና ደግሞ ይሄ ሙዚቃቸው በጣም ይለያል በጣም የሚስብ ነው። ከዛ በተጨማሪ በጣም የሚያስጨፍር ነው። በጣም መደነስ ይቻላል በነዛ ሙዚቃዎች ራሳቸው የተለያየ ዳንስ አይነት አላቸው። እና ከዛ አንፃር በጣም ነው የሚያስደስተኝ ያ ነገር አንዳንድ ጊዜ የሚሉት ነገር ትርጉሙን ላንሰማው እንችላለን። ግን ደግሞ ይሄ ትርጓሜው ባንሰማውም ይሄ የሙዚቃ ስልቱና የአጨፋፈራቸው ሁኔታ በጣም ነው የሚስበው። እና ከዚህ ጋር ተያይዞ የብሄር ብሄረሰቦችን ሙዚቃ በጣም ደስ ይለኛል። ለምሳሌ ያህል ብንወስድ ያው የተለያየ የሙዚቃ መሳሪያ አለ። ከነዛ የሙዚቃ ይሄ ባህላዊ የሙዚቃ መሳሪያ ተብለው ከሚታወቁት ውስጥ ከበሮ አለ። ከበሮን እንግዲህ ያው እኛ ሀገር ላይ በምን ይዘጋጃል ስንል ከበሮ በከብት ቆዳ ነው የሚዘጋጀው። የበሬ ቆዳ በደንብ ከተለፋና ከተፈገፈገ ከተስተካከለ በኋላ እንግዲህ በጣም ትልቅ የሆነ እንጨት ይጠረባል ውስጡም እንደዛው ይጠረባል። በሚገባ ውስጡ ከተጠረበ በኋላ ያ ቆዳ ላይ ይወጠራል ማለት ነው የሚወጠረው እንግዲህ ከላይና ከታች ነው። እንግዲህ ይህ እንጨት በምን አይነት መንገድ ነው የሚዘጋጀው? ሲባል ቅርጹ የሚመስለው እንግዲህ ከአንዱ ጎን አፉ በጣም ሰፊ የሆነና በሌላኛው ጎን ደግሞ ጠባብ የሆነ ነው የሚሆነው ማለት ነው። ስለዚህ የዛ አይነት ቅርጽ ያለው ሆኖ እንግዲህ ቀዳዳና ቀዳዳው ላይ ይህ ቆዳ በደንብ ተደርጎ ይወጠራል። በሁለቱም ጎን ያለው ቀዳዳ በቆዳ ተደርጎ ቆዳዎቹ መሃል ላይ እንግዲህ በሌላ ቆዳ እየተጠለፈ በደንብ እንዲወጠሩ ይደረጋል። ከበሮ እንግዲህ ያው በጣም ይጮሃል የሚጮኸው ምንድነው? ፀሀይ ሲመታው ነው ይባላል ከበሮ ፀሀይ ካልመታው አይጮህም። እና ፀሀይ እንዲመታው ይደረጋል ብዙ ጊዜ ያው ፀሀይ ላይ ይሰጣል። ከበሮ ከዛ ይሄ ከፀሀይ ላይ ተነስቶ ሲመታ በጣም ደስ የሚል በጣም ደስ የሚል ስሜት የሚሰጥ ድምጽ ነው ያለው ይሄ የሙዚቃ መሳሪያ። ያው በባህላዊ መንገድም በተለያየ ቦታ ላይ እንጠቀምበታለን ሙዚቃዎችን ለመስራትም። ይጠቀሙበታል ያው ሰዎች እንደገና ደግሞ ለምሳሌ ቤተክርስቲያን አካባቢ ላይም እንግዲህ ከበሮ እንደ ማድመቂያነት ይታያል። ከበሮ ይመታል ማለት ነው። መዝሙር ሲዘመር እንዲሁም ደግሞ ያው ለዘፈንም ያገለግላል የተለያየ ያው ሰዎች እንዲሁ በባህላዊ መንገድ በአፋቸው ብቻ እየዘፈኑ ይሄ በካሴት ወይ በሌላ ያልተቀነባበረ ሙዚቃ ራሱ ሆኖ ከበሮ ተሰብስበን እየመታን እንጨፍራለን ማለት ነው። እንግዲህ ያው ጭፈራ እስክስታ የሚባል ጭፈራ አለ። ይህ እስክስታ እንግዲህ በጣም ደስ የሚል የጭፈራ አይነት ነው። ከበሮ እየተመታ ነው እንግዲህ እስክስታም አንድ ላይ የሚመታው ማለት ነው እስክስታ በተለየ መልኩ እንግዲህ ትከሻችንን ከሙዚቃው ጋር አብረን የምንወዘውዝበት እንቅስቃሴ የምናደርግበት የዳንስ አይነት ነው። ከዛ በተጨማሪ ደግሞ ያው እንግዲህ ይሄ ጋር አሁይ ናናም ይመታል ማለት ነው። አሁይ ናና ማለት እንግዲህ ያው ሰዎች ወደ ላይ እየዘለሉ እግራቸውን በሙዚቃው እንቅስቃሴ ጋር አብረው የሚመቱት የእግራቸውን እንቅስቃሴ የሚያነሱበት መንገድ ነው ማለት ነው። ያው ቁጭ ብድግ ይኖረዋል በጣም ደስ የሚል የሆነ የአጨፋፈር ስርዓት ነው። እና እነዚህን ሙዚቃዎች በጣም ነው የምወደው። ደስ ይላሉ የሆነ በቃ ልብን የማሞቅ አይነት ስሜት አላቸው። ከዛም አልፎ ያው የተለያዩ የብሄር ብሄረሰቦች ለምሳሌ የትግርኛ ሙዚቃ በጣም ደስ የሚል የአጨፋፈር ስልት አለው። እንግዲህ

እሺ በትምህርት ቤት የምትወደው ትምህርት ምን ምን ነበር ይላል እንግዲህ ትምህርት ቤት ስማር የተለያዩ የትምህርት አይነቶችን ተምሬያለሁኝ ያ የትምህርት አይነት እንግዲህ በተለያየ ደረጃ ላይ የሚሰጥ የትምህርት አይነቶች አሉ ከነዛ የትምህርት አይነቶች እንግዲህ በዋናነት የአማርኛ ቋንቋን በጣም እወድ ነበረ ያው ውጤቴን በጣም የተሻለና በጣም ጥሩ የሆነ ውጤት ነው የማመጣው እዚህ አማርኛ ቋንቋ ትምህርት ላይ እና ያው አማርኛን በተለየ መልኩ ነው የሚይዘው አንዳንድ ጊዜ ያው በጣም ያዝናናኛል ይሄ ነገር ማለት ይህ ነገር ስናየው ይሄ ቋንቋውን በጣም ከመውደዴ አንፃር ያን ነገር የቤት ስራ መስራት መማር መጽሐፉን ማንበብ እንደ ትምህርት ሳይሆን የማየው እንደ መዝናኛ ነበር የምቆጥረው በጣም ደስ ይለኛል አይምሮዬ ይታደሳል ማለት ነው ከዛ እንግዲህ ያው አማርኛ ቋንቋ በጣም ዘርፈ ብዙ የሆኑ ነገሮችን በውስጡ የያዘ ነው ማንኛውም ቋንቋ ይሄ ነገር አለው እና ሰዎች በተለይ ይሄ ስለ ቋንቋ ጥናት ቢያደርጉ በጣም አሪፍ ነው ብዬ እገምታለሁ ምክንያቱም የተለያዩ ቋንቋ ማለት ባህልንና ቱፊትን አንድ ላይ አያይዞ የሚያስተምረን ወይንም ደግሞ የአንድ ሰው አኗኗር ዘይቤውን የምንረዳበት ነገር ነው ይህ ነገር የምንገልጸው እንግዲህ ቋንቋ ውስጥ እናገኘዋለን ባህልን እናገኛለን ቱፊት እናገኛለን ያው አመጣጥንም በዛው አንድ ላይ ብናይ በጣም የተሻለ ነገር ነው እና ከዛ አንፃር አማርኛ ቋንቋ ትምህርት ወይንም አማርኛ ትምህርትን በጣም እወድ ነበረ ያው የተሻለ ውጤትም እንግዲህ ያመጣሁት አማርኛ ላይ ነው በተለይ ይሄ ብሄራዊ ፈተና ስትፈተን እንግዲህ አማርኛን ሙሉ በሙሉ ያው ይሄ በሚባል ደረጃ ነው ያመጣሁት ማለት ነው እና በጣም ደስ ይለኛል ከዛ በተጨማሪ ደግሞ ስናይ ያው ስዕል ትምህርትን በጣም እወዳለሁኝ እንግዲህ ይህ የስዕል ትምህርት ያው ከአንደኛ ክፍል ጀምሮ የሚሰጥበት ሁኔታ አለ እንግዲህ ከአንደኛ ክፍል አንስቶ የተለያዩ ስዕሎችን እንደንስል ይደረጋል ትምህርት ቤት ውስጥ ከዛም ከፍ እያለ ስንሄድ እንግዲህ በተለይ የደረጃ እንደየ ትምህርት ደረጃችን እና እንደየ እድገታችን የተለያዩ ስዕሎችን እንድናዘጋጅና እንድንሰራ ይሰጠናል ያው ከፍ እያልንና ወደ ስድስት አካባቢ ላይ ስንደርስ እንግዲህ የተለያዩ ታሪክ ነክ ስዕሎችን እንድናዘጋጅ እንታዘዝ ነበር እና እነዛ ነገሮች በጣም ነበር ደስ የሚሉት ያም ማለት ያው መምህራችን አንድ ታሪክ ይነግረናል። ያንን ታሪክ በስዕል መልክ አዘጋጅተን እንድንወስድ ነው የሚነ የሚያዘን ማለት ነው፤ እና ያንን ነገር ለመስራት በጣም ጉጉት ነበረኝ እና በጣም ጥሩ በሆነ መልኩ እሰራለሁኝም። ምክንያቱም ያው ደስ ይላል በጣም ስዕልም መግባቢያ ነው። ልክ እንደ ቋንቋ ነው ስዕልም ሰዎች በስዕል ሊግባቡ ይችላሉ። ያንን ነገር ነው እንግዲህ የሚያስተምረን ያው እንደ ቋንቋ ነው በቃ ስዕል ራሱ ቋንቋ ነው። ስዕል ራሱ ባህል ነው። ስዕል ራሱ የአንድ ሰው ማንነት መገለጫ ነው ማለት ነው። ስለዚህ በስዕል ሀሳባችንን መግለጽ እንችላለን፣ ሀሳባችንን ማስተላለፍ እንችላለን ማለት ነው። እንግዲህ ይሄን ታሪክ ሲነግረን ያው በስዕል መልክ እንደዛ አዘጋጅተን እንወስድ ነበረ። በጣም ደስ የሚል ነገር ነው ያለው ማለት ነው። ከዛ ከፍ ብሎ እንግዲህ ያው በተለያዩ ዩኒቨርሲቲዎችም ይሄ ስዕል ይሰጣል። እንግዲህ እንደየትምህርት ክፍላችን ይለያያል። እኔ በምህንድስና ይሄ መካኒካል ምህንድስና በሚባል ትምህርት ክፍል ውስጥ ስላጠናሁኝ እንግዲህ የተለያዩ የማሽኖችን ስዕል የምንስልበት ሁኔታ ነበረ ከፍ ሲል እንግዲህ ያንን ነገር የምናዘጋጀው ያው በኮምፒውተር የተለያዩ መተግበሪያዎችንም ተጠቅመን እንሰራለን። ከዛ በተጨማሪ እንግዲህ በጣም በትላልቅ ወረቀቶችም ያንን ስዕል እናዘጋጃለን ማለት ነው። ስዕሉም በተለያየ አቅጣጫ ሲታይ እያልን የምንሰራበት ሁኔታ አለ ማለት ነው፤ እና ያም ነገር በጣም በቃ እንደ መዝናኛ የምቆጥረው ነገር ነው በጣም ደስ እያለኝ እና መንፈሴን የሚያድስልኝ ነገር ነው ማለት ነው። ይህ የስዕል ትምህርት በተለየ መልኩ እወዳለሁ ማለት ነው፤ እና ያው ከዛ በተጨማሪ በተወሰነ መልኩ እንግዲህ ፊዚክስም ደስ ይለኛል። ያው ፊዚክስ ትምህርት እንግዲህ ፊዚክስ የሁሉ ነገር ቁልፍ ነው ይባላል። ከአንድ ላይ ከሂሳብ ጋር ተያይዞ ማለት ነው። እንግዲህ የብዙ ነገሮች ቁልፍ የሆነው ይህን ፊዚክስም እወደዋለሁ ማለት ነው። ከእነዚህ ከሁለቱ ትምህርቶች በ

እሺ ምን ይላል የትርፍ ጊዜ ማሳለፊያህ ምንድነው? ይላል እንግዲህ በትርፍ ጊዜ የተለያየ ነገር በማስረት የትርፍ ጊዜ አሳልፋለሁ። አንደኛው ነገር ያው በትርፍ ጊዜ እንግዲህ ምንድነው የምሰራው የተለያዩ የሚስተካከሉ ነገሮችን አስተካክላለሁ እነዚህ የሚስተካከሉ ነገሮችን ስል ያው በቤት ውስጥ ያሉ መስተካከል ያለባቸው ነገሮች አሉ። ለምሳሌ ያህል ልብስ ማጣጠፍ ሊሆን ይችላል እና ልብስ ማጣጠፍ በጣም ነው የምወደው ልብስ እንግዲህ እያጣጣፍኩኝ በየፈርጃቸው ለየብቻ አስቀምጣለሁ ማለት ነው። ለምሳሌ ያህል ያው ልብሶች ትንሽ አንዳንድ ጊዜ በዛ ይላሉ እና እነዛ ልብሶች ሊዝረከረኩ ይችላሉ። እነዛ ልብሶች እንግዲህ አጣጥፌ በየቦታቸው ለምሳሌ ሱሪዎችን በሱሪ አንድ ቦታ ላይ አደርጋለሁ ሌላው ደግሞ እነኚህ የቦዲ ወይንም ደግሞ ከላይ የሚለበሱ ቲሸርቶች ሸሚዞችን ደግሞ ለብቻ በአንድ ቦታ አደርጋለሁ ማለት ነው። ቀሚሶች ጉርዶችን ደግሞ ለብቻ ለይቼ አንድ ቦታ ላይ አደርጋለሁ ከዛ በተጨማሪ እንግዲህ የተለያየ ነጠላ እነዚህ የሀበሻ ጨርቆችን ደግሞ ለብቻ አድርጌ አጣጥፌ አስቀምጫለሁ ማለት ነው በየፈርጃቸው ይህ ልብስ ማጣጥፍ እንግዲህ በጣም ጠቀሜታ አለው አንደኛ ነገር ለምን ያገለግለናል የሆነ ቦታ ላይ ለመሄድ ወይንም ወደ ስራ ልንወጣ ስንል ልብስ በመፈለግ ጊዜያችንን አናባክንም ወይንም በቃዛ ላይ ትኩረታችን አይሆንም ልብስ መፈለግ ላይ ወይ እንደዚህ ነገር ላይ ትኩረታችን አይሆንም ጊዜያችንን እዛ ላይ አናጠፋም ማለት ነው። ያው ልብሶች በየቦታቸውና በየፈርጃቸው ካስቀመጥን ስለዚህ መልበስ ያለብኝን ነገር አንስቼ እለብሳለሁ ማለት ነው ብዙ አልቸገርም። እና እንደዛ አድርጌ ያው ቁም ሳጥን ውስጥ ያሉት ልብሶችን አስተካክላለሁ በትርፍ ሰዓቴ ሌላው ከዛ በተጨማሪ እንግዲህ ቤት ውስጥ ያሉ ያው እንግዲህ በፊው ውስጥ የሚገኙ የተለያዩ እቃዎች ይኖራሉ የኩሽና እቃዎች የኩሽና እቃዎች የምንለው ይሄ መመገቢያ መገልገያ እቃዎች አሉ እነዛ እቃዎች እንግዲህ በጣም አዋራ ከጠጡና ካልተጸዱ አጸዳለሁኝ አጣጥባለሁ። ካጣጠብኩ በኋላ እንግዲህ በፎጣ እያደረኩኝ በየቦታቸው ላይ እመልሳለሁ እንደየ አይነታቸው እንደዛ እያደረኩ በፎጣ ቦታው ላይ እመልሳለሁ ማለት ነው ይህም ያው በጣም ጠቃሚ የሆነ ነገር ነው እቃ እንደ አንደኛ እቃ እንዳይዘረከርክብን ይረዳናል ሁለተኛ እንዳይቆሽሽም ይረዳል በሶስተኛ ደረጃ እንግዲህ እቃችንን የት እንዳስቀመጥን እናውቃለን ማለት ነው የሚጠፋብን እቃ የለም በዛ ነገር ላይ ብዙ አንባክንም ማለት ነው። መጠቀም ያለብንን እቃ በፈለግነው ሰዓት መጠቀም እንችላለን ማለት ነው አንስተን በየቦታው ማለት እንደየፈርጁ ካስቀመጥን ያ በጣም ጠቃሚ ነው ብዬ አስባለሁ ከዛ በተጨማሪ እንግዲህ ቤት ውስጥ አንዳንድ ነገሮችን ቦታዎችን በመቀያየር የቤቴን ቅርጽ እቀይራለሁ ማለት ነው እንደ አዲስ እለውጠዋለሁ ማለት ነው ይህ ነገር እንግዲህ አእምሮን ለማደስም በጣም ደስ የሚል ስሜት ይሰጣል ማለት ነው። አንዳንዴ ያው ስልችት ሊለን ይችላል አቀማመጣቸው ምናምን የተለመደ ሆኖ ረጅም ሰዓት የቆየ ሊሆን ይችላል ያ ነገር ደግሞ አሰልቺ ሊሆን ይችላል ያው እነዛ ነገሮች በመቀያየር እና ሙሉ ቤቱን በማጽዳት እና ያው እንደዚህ አልጋን በማንጠፍ ቤት በማጽዳት በመወልወል የተለያዩ ቁም ሳጥን በፊዎችን በማጽታት እነሱንም ጭምር ማለት ነው። እንደዛ አድርጌ የተለያዩ እቃዎችን አበባዎችን በመቀያየር የአበባ ማስቀመጫ ቦታቸውንም እቀይራለሁኝ እና ያው ብዙ ጊዜን እንደዛ አሳልፋለሁ ይሄ ነገር በጣም ሰላም ይሰጠኛል አንደኛ የቤቴን ድባብ ይቀይረዋል ቅርጹን ይቀይረዋል። ብቻ በአጠቃላይ አትሞስፌሩን በደንብ ነው የሚቀይረው እንግዲህ ከዛ ጋር ተያይዞ አይምሮዬም እንደ አዲስ ይታደሳል ማለት ነው ይሄ ለአእምሮዬ በጣም እረፍት ይሰጠዋል እንደገና እንደ አዲስ እንድታደስ ይረዳኛል እና ይህን ነገር ማድረግ በጣም ያስደስተኛል። ከዛ በተጨማሪ እንግዲህ መጋረጃ ተለዋጭ መጋረጃ ካለ መጋረጃም ሰቅላለሁ ተለዋጭ መጋረጃ ነገሮችን ተመሳሳይ ለማድረግ ከለሮችን አደርጋለሁ ብዙ ጊዜ የከለር ስብጥሬን የማደርገው ብዙ የማይጣረስ አይነት ከለር እና ብዙ ላአይን የማይከብድ አይነት ከለሮችን እጠቀማለሁ ማለት ነው እና እነዛን ከለሮች መርጬ አደርጋለሁ ማለት ነው ያው ጠረጴዛዬን

እሺ መስኮትን ክፍት ትተዋለሁ ወይ ይላል ጥያቄ ነው? እንግዲህ መስኮቴን እንግዲህ በተለያየ ምክንያት እከፍታለሁኝ ለምሳሌ ጠዋት ላይ ስነሳ መስኮቴን መጀመሪያ ላይ እንደተነሳው መስኮት እከፍታለሁ ማለት ነው። መስኮት ለምንድነው የምከፍተው? እንግዲህ አንደኛ የፀሀይ ብርሃን ወደ ቤቴ ውስጥ እንዲገባ እፈልጋለሁኝ። ሌላው ነገር ደግሞ ያው ጠዋት ላይ ተነስቼ የተወሰነ እንግዲህ መስኮት ላይ የመቆም ልምድ አለኝ በመስኮት ውጪውን አያለሁ ይሄ ማለት ነው። እንግዲህ የፀሀይ መውጣትንም እመለከታለሁ በዛው ያ የፀሀይ መውጣት እንግዲህ ደስ የሚል እይታ ወይንም ደግሞ ደስ የሚል ከለር አላት። በአጠቃላይ ያው የጠዋቱ አየር በጣም ደስ የሚል ነው። እና በጣም መንፈስን የሚያርካ ነገር አለው። ያው ብዙ ነገር ከተፈጥሮ ጋር ማቆራኘት ደስ ይለኛል እና ተፈጥሮን በጣም ነው የምወደው። ስለዚህ መስኮቴን እከፍታለሁኝ ሌላው ነገር ምንድነው? የሚጠቅመኝ ነገር ደግሞ ያው መስኮት ክፍት ሲሆን አየር ወደ ቤት ውስጥ በቀላሉ እንዲገባ ይረዳናል። ስለዚህ ተዘግቶና ታፍኖ ያደረው አየር። ወደ ውጪ ይወጣና አዲስና ትኩስ ቀዝቃዛ አየር ወደ ቤት ውስጥ ይገባል ማለት ነው። ያ ነገር በጣም ደስ የሚል ስሜትን ይፈጥርልናል። እንደገና ቤታችንን ጥሩ የሆነ መዓዛ ወይንም ጥሩ የሆነ አየር እንዲገባ ያደርጋል ማለት ነው። ወደ ቤታችን ስለዚህ በጣም ደስ ይለኛል ማለት ነው። መጋረጃዬን ሙሉ ለሙሉ እገልጠዋለሁ እንዲታይ አድርጌ ነው የምከፍተው ስከፍት እና መጋረጃዬን ገልጬ መስኮቱን ክፍት አደርጋለሁ። እና አንዳንዴ ያው ጠዋት ላይ የተወሰነች ንፋስ መጠነኛ የሆነ ንፋስ ሽው ብሎ የሚመጣ ንፋስ አለ። ያ ንፋስ ይዞት የሚመጣው አየር እንግዲህ በጣም በተስማሚና ደስ የሚል ነገር ነው። ሰዎችም እንደዛ ቢያደርጉ ብዬ እመክራለሁኝ ምክንያቱም እንደዛ ማድረጋቸው በጣም ተጠቃሚ ይሆናሉ። አንዳንድ ጊዜ ያው ከተማ ውስጥ ስንኖር በራችንን ብዙ ላንከፍተው እንችላለን ያው እንደ የአኗኗራችን ነው። አንዳንድ ሰዎች በጣም በተጠጋጋ ሁኔታ ውስጥ የሚኖሩ አሉ። ለምሳሌ በጣም ቅርብ ለቅርብ የሆነ ቤታቸው እና ብዙ ጫጫታ ግርግር የበዛበት ግቢ ይኖራል። ስለዚህ ያን ሰዓት ላይ እንግዲህ በርን ሙሉ ለሙሉ ከፍቶ ማየቱ ብዙ አመቺና ነጻነት ላይሰጥ ይችላል። ከዛ አንፃር እንግዲህ ያው መስኮታቸውን ቢከፍቱ የተሻለ ነው። አንደኛ ነገር ሙሉ ለሙሉ ቤት ውስጥ ያለው ነገር ላይታይ ይችላል በከፊል ነው የሚታየው። ያው በር ቢከፈት ግን ያው ሙሉ ለሙሉ ይታያል ቤት ውስጥ ያለው ነገር። ይህ ነገር ደግሞ ያው ነጻነትን የማይሰጥ ነገር አለው አንዳንድ ሰው ይደብረዋል። እንደዛ መታየት እና አይፈልግም። ሌላው ነገር ደግሞ በበሩ ላይ ሰዎች የሚመላለሱ ከሆነ ደግሞ ደስ አይልም ማለት ነው። እኔም በመሰረቱ ብዙ ደስ አይለኝም። በርን ከፍቶ ሰዎች በበር ላይ ሲመላለሱ ብዙም ነጻነት አይሰጠኝም ያ ነገር። ስለዚህ ምንድነው? የማደርገው መስኮቴን እከፍታለሁ ማለት ነው። መስኮቴን እከፍትና በሩን መልስ አደርገዋለሁ። ከዛም በኋላ የምፈልገውን አይነት ስራ መስራት እችላለሁ። እንደዛ አድርጌ ምክንያቱም መጠነኛ የሆነ አየር ወደ ቤቴ ውስጥ ይገባል ማለት ነው። ቤቴ ውስጥም ያለው የታመቀና ሙቀት አየር የቆየው አየር ወደ ውጪ ለመውጣት በጣም አመቺ ሁኔታን ይፈጥርለታል ማለት ነው። ይህ ነገር እንግዲህ በጣም እኔ ይመቸኛል ደስም ይለኛል። እና በመስኮትም እንግዲህ ወደ ውጪ መመልከት በጣም ነው የምወደው። እና ያው መስኮቴን ከፍቼም ጠዋት ላይ እንደዛ ወደ ውጪ እመለከታለሁኝ። ማታ ማታ ላይም እንግዲህ በተወሰነ መልኩ እከፍታለሁ መስኮት እንግዲህ ማታ ላይ ያው ብዙ ጊዜ ቅዝቃዜ ብርድ ምናምን ስለሚኖር የዛን ያህል ረጅም ሰዓት ላልከፍት እችላለሁኝ። ግን በተወሰነ የተወሰነ ደቂቃ ያህል መስኮት እከፍታለሁ እንግዲህ አየር በደንብ እንዲዘዋወር ይረዳል። በተለይ ያው ቤቴን አጸዳድቼ ከጨረስኩ በኋላ እንግዲህ ቤት ውስጥ ጥሩ ጠረን እንዲፈጠር የተለያየ ነገር አደርጋለሁ። እጣን አጨሳለሁ አንዳንድ ጊዜ አንዳንዴ ደግሞ ወይራ አጨሳለሁ ወይራ ሽታ በጣም እወዳለሁኝ ማለት ደስ ይለኛል። እና ጥሩ ስሜት ነው። የሚሰጠኝ ወይራ እሱን አጨሳለሁኝ አልፎ አልፎ ደግሞ ሰንደልም አጨሳለሁ። ስለዚህ ያንን እያጨስኩኝ ያው መስኮት እከፍታለሁ ማለት ነው። ስለዚህ ያው ጭሱ በደንብ ቤት ውስጥ ከታመቀ በኋላ በመስኮት አማካኝነት ወደ ውጪ ይወጣል ማለት ነው። ያው መጨረሻ ላይ ጭሱ በደንብ መውጣት አለበት ያለበለዚያ ብዙም ለጤና ተስማሚ አይደለም መቆየት የለበትም ወይንም በጣም መታፈን የለበትም። ኦክስጅንም መግባት ስላለበት ወይንም

እሺ ጥያቄው ምን ይላል በምን ሰዓት ትተኛለህ ይላል? እንግዲህ ብዙ ጊዜ እኔ ማታ ላይ እቆያለሁ ወይም አመሻለሁ የምባል አይነት ሰው ነኝ። እና ያው ከጠዋት ሰው ይልቅ የማታ ሰው የሚባል አይነት ሰው ነኝ። እንግዲህ ማታ ማታ ላይ የተለያዩ ነገራትን አደርጋለሁኝ። አንደኛው ነገር ለምሳሌ የማወቅ የምፈልገው ነገር ወይንም ደግሞ መሰልጠን የምፈልገው ነገር ካለ ስለ አዲስ ነገር ለማወቅ ማታ ማታ ላይ ነው። የምሰለጥነው። ወይንም ያው ያ የምሰለጥነው ነገር እንግዲህ በመስመር ላይ ሊሆን ይችላል። ስለዚህ እነዛ ያንን መተግበሪያ ከፍቼ እከታተላለሁ ማለት ነው። የሚሰጠውን ትምህርት እንግዲህ ያን ትምህርት በጥሞና ለመከታተል እሞክራለሁ። የተለያዩ ማስታወሻ እይዛለሁኝ እና አንዳንዴ የሚከብደኝን ቦታ ማስታወሻ ላይ ለማስቀረት እሞክራለሁ። እና ያው መላልሼ ደግሞ እሞክራለሁ የተማርኩትን ነገር። በተግባር ለመሞከር ያው ወይ በተግባር አያለሁኝ ማለት ነው። እንግዲህ አንድ ነገር ያው ቶሎ አንለምደውም። እስከምንለምደው ድረስ ደጋግመን መሞከር አለብን። ስለዚህ እኔም ደጋግሜ እሞክራለሁኝ ደጋግሜ እሰራለሁኝ። ያን ነገር የማደርገው እንግዲህ ማታ ማታ ላይ ነው። ማታ ማታ ላይ በዚህ የተነሳ እንግዲህ የተወሰነ አመሻለሁ ማለት ነው። ያው ጠዋት ላይ ቶሎ ላልነሳ እችላለሁ። ስለዚህ ማታ ላይ እስከ አራት ሰዓት አምስት ሰዓት ግፋ ቢል ደግሞ እስከ ስድስት ሰዓት ድረስ እቆያለሁ ማለት ነው። አመሻለሁኝ ምክንያቱም ያው እና ደግሞ ሌላ ነገር እንግዲህ የሚነበብ ነገር ካለ። ያንን የሚነበብ ነገር ይዤ አንዳንድ ጊዜ ያው በጣም እሳባለው ወይንም እመሰጣለሁኝ እዛ ላይ። ስለዚህ ያው ያን የሚነበብ ነገር ይዤ ሳነብ እቆያለሁኝ። እንቅልፌ ቶሎ አይመጣም ብዙ ጊዜ እንደዛ ስለለመደ ያው በለመድኩት ሰዓት ላይ ነው እንቅልፌ የሚመጣው ወይንም እንቅልፍ የሚወስደኝ። አንዳንድ ጊዜ ደግሞ ያው የተለያየ የሃይማኖታዊ ነክ ስብከቶችን አዳምጣለሁ ትምህርት ማለት ነው። ሃይማኖታዊ ትምህርትን እሰማለሁ አዳምጣለሁ በዛ ዙሪያ ላይ የተሰሩ የተለያዩ እንደዚህ የተለያዩ ዝግጅቶች ወይንም ደግሞ ቪዲዮዎች ካሉ እነሱን ቪዲዮዎች እከታተላለሁኝ። እና ያንን ስከታተል እንግዲህ ያው ሰዓት ይሄዳል። ይህ ነገር በጣም ይስበኛል ሃይማኖታዊ ነገሮች እንግዲህ እውነታዎች የተለያዩ እውነታዎች ላይ ተመርኩዘው የሚሰሩ ቪዲዮዎችን እንግዲህ በጣም ደስ ይለኛል። አንዳንድ ዩቲዩበሮች ያው በተለያየ ሃይማኖታዊ ቦታዎች ሄደው የሚሰሯቸው የተለያዩ ታሪኮች አሉ። እነዛ ታሪኮች እንግዲህ ለህዝብ ያስተምራሉ ብለው የሚያስቧቸውን ወይንም ሰዎች ቢያዩዋቸው ይሄን ቦታ ቢጎበኙት ቢያዩት የተለየ በረከት ያገኙበታል ብለው የሚያስቡትን ቦታዎች እንግዲህ በቪዲዮዎቻቸው ወይንም ቀርጸው ያንን ነገር እንግዲህ በደንብ ማብራሪያ ሰጥተውበት ያቀርባሉ ማለት ነው። እነዛን ገጾች በጣም እከታተላለሁኝ በጣምም ደስ ይለኛል። እና እንደዛ እነዛን ነገሮች ሳይ ብዙ ጊዜ አመሻለሁኝ ከዛ በተጨማሪ እንግዲህ አዳዲስ የመጡ ቴክኖሎጂ ነክ ነገሮችንም መማር እወዳለሁኝ። በተለየ መልኩ ስለዚህ ያው ከአዳዲስ ነገር ጋር ከዘመኑ ጋር ራሴን ለማስኬድ ጥረት አደርጋለሁኝ። የተለያየ አዳዲስ ነገር የመጣ መተግበሪያ ሊሆን ይችላል። ወይንም ደግሞ ያው አኗኗርን ቀለል የሚያደርግ ነገር በጣም ይመቸኛል እወዳለሁኝ። እና እነዛ ነገሮችን ለመማር አሰራራቸውን ለማወቅ በጣም ጥረት አደርጋለሁኝ። አያለሁ እና ያው ይሄ በትርፍ ሰዓቴ ማታ ላይ እነዚህን ነገሮች በጣም እመለከታለሁኝ። እና ያው በስልኬም ስልኬን ተጠቅሜ የተለያዩ ቲክቶክ ቲክቶክም አያለሁ ያው ቲክቶክ ላይ ብዙ ነገሮች ይመጣሉ። የተለያዩ የቢዝነስ ሀሳቦች ይነሳሉ ያው ቲክቶክ ላይ እንደዚህ ያሉ ፔጆችን ላይክ እና ፎሎ እያደረኩ ስለማለፍ እነዛ ነገሮች በተደጋጋሚ ይመጡልኛል። ያንንም እሰማለሁ እንግዲህ የተለያዩ የህይወት ክህሎቶች። እና ያው ቲክቶክን ስናስብ በጣም ብዙ ርዕስ ላይ ነው የሚሰራው ሰዎች የተለያየ ርዕስ ላይ የሚሰሩ ሰዎች አሉ። ባለሙያዎች አሉ እና እነዛ ሰዎች እንግዲህ አጫጭር ቪዲዮ በመስራት አንዳንዶቹ ራሳቸውን ያስተዋውቃሉ ማለት ነው። ከህዝብ ጋር ይተዋወቃሉ። እና በዛው ያው የዩቲዩብ ቻናላቸውን ወይንም ዩቲዩብ ገጻቸውን እንድንጎበኝ እዛ መረጃ ያስቀምጡልናል ማለት ነው። እንግዲህ የምፈልገው አይነት ርዕስ ከሆነ ወደ ዩቲዩብ ሄጄ ሙሉውን መረጃ እከታተላለሁኝ ማለት ነው። በዛ መሰረት ያው ብዙ ነገርም እኔ ማለት ይሄ ቴክኖሎጂን ለጥሩ ነገር ከተጠቀምንበት በጣም ጠቃሚ ነው ብዬ አስባለሁኝ። እና ይጠቅማልም እኔም ተጠቅሜበታለሁ ያው ቴክኖሎጂን ለጥሩ ነገር

ሺህ ጥያቄው ምን ይላል ስራዎችን በቅደም ተከተል ታጠናቅቃለህ ወይ? ይላል አዎ ስራዎችን በቅደም ተከተል ለማጠናቀቅ እሞክራለሁ እና ብዙ ስራዎችንም ያው በቅደም ተከተል ነው የማጠናቅቀው ወይንም የምሰራው ምክንያቱም ያው ስራዎች ቅደም ተከተል መያዝ አለባቸው ብዬ አምናለሁ። ያው የተለያዩ አይነት ስራዎች ይኖራሉ። ለምሳሌ ያው የስራ እቅድ ይኖራል በመሰረቱ እነዛ የስራ እቅዶች አንዳንድ ጊዜ ግን የሚቀየሩበት ሁኔታ አለ። ወይንም ሀሳብ የሚቀየርበት ነገር አለ። ለምሳሌ በመሰረታዊ በሆነ እቅድ ውስጥ ወይንም ደግሞ ይሄ ቋሚ በሆነ እቅድ ውስጥ ስራ እየሰራሁ እያለ አንዳንዴ በጣም አስቸኳይ የሆነ ነገር ሊመጣ ይችላል። እና ያ አስቸኳይ ነገር እንግዲህ ቀድመን እንድሰራው ትእዛዝ ከአለቆች ሊሰጠኝ ይችላል። ስለዚህ ያው የዛ ሰዓት ላይ ምን አደርጋለሁኝ? የምሰራውን ስራ ለጊዜው አቆማለሁ። እና ያንን አቁሜ ምንድነው ወደ እዚህኛው ወደ አስቸኳይ ወደ አስቸኳይ የታዘዝኩት ስራ እገባለሁ ማለት ነው። እና ይሄን አስቸኳይ ስራ ቶሎ ለመጨረስ እሞክራለሁ። ምክንያቱም ያኛው መደበኛው ስራ ሰዓት ስለሚይዝብኝ። ያው ይሄንን ለመጨረስ በጣም ጥረት አደርጋለሁ ምክንያቱም ያው አንደኛ ነገር አስቸኳይ ተብሎ የመጣ ነገር ቶሎ ነው የሚፈለገው። ወይንም ውጤቱ ቶሎ እንዲታይ ይፈለጋል። ከዛን ደግሞ ይህ አስቸኳይ ሆነ እንጂ ለምሳሌ ይሄኛውን ስራ ባራዝመው ይሄንን ባራዝመው ሌላ ያኛውን ስራ ይጎዳብኛል ማለት ነው። ስለዚህ እንደዚህም ያው ስለሚጎዳ ይሄንን እተውና ያው ቶሎ ለመጨረስ እሞክራለሁ ማለት ነው። ስለዚህ በዛ መሰረት ስራዎቼን አካሂዳለሁ። እንግዲህ እንደየ እንትናቸው ነው ሁሉም የሚለያየው ምክንያቱም አንዳንድ ስራዎች በጣም ቶሎ መድረስ ያለባቸው ይኖራሉ። ሌሎች ደግሞ ቀስ ብለው ቢደርሱም ችግር የሌለባቸው ይሆናል። ስለዚህ እነዛን ነገሮች ቅደም ተከተለ አስይዛለሁ ማለት ነው። ያው በመሰረቱ ጠዋት ላይ ስገባ የቀን ስራዬን ምን ማድረግ እንዳለብኝ ራሴ አቅዳለሁ እና በዛ እቅድ መሰረት እንግዲህ ስራዎቼን ለማስኬድ እሞክራለሁ ማለት ነው። ስለዚህ ቅድሚያ የምሰጣቸው ቶሎ መድረስ አለባቸው ብዬ የማስባቸውን ስራዎች ቶሎ ለማድረስ እሞክራለሁ። ወይንም ቅድሚያ እሰጣቸዋለሁ ከዛን ደግሞ ቀጥሎ ያሉትን ስራዎች ደግሞ እንደዛ በዛ በዛ ውስጥ ወይንም ደግሞ በዛ ቀደም ተከተል ውስጥ ነው የማስኬደው ማለት ነው። ስራውን ስለዚህ ይህ ነገር በጣም ጠቅሞኛል ብዬ አስባለሁ። ምክንያቱም ያው ሁሉ ነገር በቅደም ተከተል ካልተሰራ ዝብርቅርቅ ይላል ማለት ነው። ስለዚህ ማድረስ ያለብንን ስራ ሳናደርስ እንቀራለን። ወይንም ደግሞ መስራት ያለብንን ነገር ሳንሰራ ይቀራል ማለት ነው። ያ ነገር ደግሞ ያው በኋላ ችግር ያመጣል። ምክንያቱም ያው ችግር ያመጣል ስል ምንድነው? በኋላ አስችጋሪ ይሆናል እንዲህ ያለ ነገር። ለምሳሌ ሁሉም ስራ ሳያልቅ የሆነ ያህል ደረጃ ሄዶ ግን ሁሉም ስራ አላለቀም። ስለዚህ የሆነ ሰዓት ላይ ደግሞ ማለቅ ያለበት እና ተፈላጊ የሆነ ስራ ይኖራል ከዛ መሃል ማለት ነው። ስለዚህ ያ ተፈላጊ ስራ ይሆናል ብለን የምናስበውን ስራ ቅድሚያ መስጠት አለብን ወይንም ደግሞ ቅድሚያ ሰጥተን ማከናወን አለብን። ካለበለዚያ ውጤታማ አንሆንም የተደበላለቀ ነገር ነው የሚሆንብን። ብዙ ስራዎች በአንዴ ይበዙብናል የትኛውን መስራት እንዳለብን አናውቅም። ስለዚህ በጣም እዚህ መሃል ላይ እንግዲህ እንወዛገባለን። ከዛን ደግሞ በጣም ብዙ ስራ ጫና ሲበዛብን ደግሞ ያው ጤናችንም ሊታወክ ይችላል። እንደገና ውጤታማም አንሆንም። ለምሳሌ ይሄ ስራ ይሄንን ነገር አቅርቡ ሲባል አላለቀም። ሌላኛውም ነገር ደግሞ አቅርቦ ሲባል አላለቀም። ያ ነገር ደግሞ ያው በጣም ነው የሚደብረው የስራ ሂደት ላይ ደግሞ ይሄ ነገር ለአለቆች ብዙም ደስታን አይሰጥም። እንደገና ለእኛም ራሱ ጥሩ አይደለም ምክንያቱም አእምሮአችን ነፃ አይሆንም ማለት ነው። ስለዚህ ያው ስራዎችን እያጠናቀቀን እና እየጨረስን ብንሄድ ነው የተሻለ የሚሆነው። ካለበለዚያ በመሃል የምንረሳቸው ነገሮች ይኖራሉ። የተለያየ መዝረክረክ ይኖራል። ጥራት ያለው ስራ ላንሰራ እንችላለን እንደዛ ሲሆን አሁን ቅደም ተከተል ካልሰጠነው ጥራት ያለው ስራ ልናወጣ አንችልም ማለት ነው። ስለዚህ ይህ ለእኛም ጥሩ አይደለም። ወይንም ደግሞ የእኛንም አፈጻጸም ያወርድ

እሺ ጥያቄው ምን ይላል ማብሰል ትችላለህ ወይ? ይላል እንግዲህ አዎ ማብሰል እችላለሁ። እንግዲህ የተለያየ ነገሮችን አበስላለሁ ያው ማብሰል ሲባል እንግዲህ ምግብ ማዘጋጀት ማብሰል ነው የሚባለው። በሌላ አተረጓጎም ይሄን ነገር እንግዲህ ያው ብዙ ነገሮችን ማብሰል እችላለሁኝ። ለምሳሌ ያው ወጥን ማየት እንችላለን ወይንም ደግሞ ወጥ መውሰድ እንችላለን። እንግዲህ እኛ ኢትዮጵያውያን ያው እንደ ባህላዊ አመጋገባችን ራሱ የራሳችን የሆነ ባህል አለው እና ባህላዊ የሆነ አመጋገብ ነው የምንመገበው። ይሄም ደግሞ የምንመገበው እንግዲህ እንጀራን በብዛት እንመገባለን በሌላው አለም ላይ ይህን ነገር ብዙ አይመገቡትም እኛ ግን ያው እንጀራን በብዛት ነው የምንመገበው። ሁልጊዜም ያው መደበኛ የሆነ ምግባችን እንጀራ ነው። እንግዲህ ይህ እንጀራ ከጤፍ ይዘጋጃል። በመጀመሪያ ጤፍ በስነ ስርዓት ከተጸዳ በኋላ ነው። ከዛም በኋላ ይፈጫል ማለት ነው። ያ የተፈጨው ጤፍ ዱቄት ተቀንሶ ይቦካል። ሲቦካ እንግዲህ እርሾ ይጨመርበታል ያው እርሾ እንዲን እንዲቦካ የሚያደርግልን ነገር ነው። ስለዚህ እንደዛ ካደረግን በኋላ። የተወሰነ ቀን መቀመጥ አለበት ሁለት ቀን ወይ ሶስት ቀን ከዛን እናቀጥነዋለን እምናቀጥነው እንግዲህ ምንድነው ያው እንጀራው በትክክል እንዲ በደንብ ምጣድ ላይ እንዲሰፋልን ነው። ስለዚህ ካቀጠነው በኋላ የተወሰነ ሰዓታትን እንጠብቀዋለን ሊጡን ሊጡ ኩፍ ይላል እንግዲህ ኩፍ ሲል አሪፍ ይሆናል ማለት ነው። ስለዚህ በደንብ ይቦካል ማለት ነው ኩፍ አለ ማለት ሊጡ። ከዛን ያው ምጣድ እናሰማለን ይሄ እንግዲህ የእንጀራ ማብሰል ሂደት ነው አሁን ያወራሁት ማለት ነው። ስለዚህ ምጣድ ያው ባህላዊ የሆነ የባህላዊ የእንጀራ መጋገሪያ ነው። ስለዚህ ምጣድ የሚዘጋጀው ከሸክላ ነው ከሸክላ አፈር ከተሰኘ አፈር ነው እንግዲህ ሴቶች በልምድ ይሄን ነገር ያዘጋጁታል። እና ይሄን ነገር እያዘጋጁ የሚሸጡ ሰዎች አሉ ይሄን ምጣድ እንጀራ መጋገሪያ እንግዲህ ያቺን እንጀራ መጋገሪያ ከስር እንጨት አድርገን እናነደዋለን። ያው ኤሌክትሪክም ያለው እንግዲህ በኤሌክትሪክ ይለኩሳል ማለት ነው። ውስጡ ሽቦ ተጠምጥሞበት ሙቀት እንዲያገኝ ነው የሚያደርገው በአጠቃላይ እንጨቱም ኤሌክትሪኩም እንዲሞቅ ነው የሚያደርገው እና። የራሱ የሆነ የሚፈልገው የሙቀት መጠን አለው። እዛ ላይ ሲደርስ እንግዲህ ምጣዷ ሰማች ይባላል የዛ ሰዓት ላይ እንግዲህ እንጀራ ሊጣችንን እዛ ላይ ማስፋት እንችላለን ማለት ነው። ያው የሊጥ የራሱ የሆነ ማስፊያ ማንቆርቆሪያ ነገር አለው። እሱ ማዞሪያ ይባላል ማለት ነው ማዞሪያ በሁለት አይነት መንገድ ይዘጋጃል። አንደኛው የሚዘጋጅበት መንገድ ያው በባህላዊ በሽክኝ በሚባል ወይንም ቅል በሚባል እጽዋት የሚበቅል ፍሬ ነው። ያ እጽዋት እንግዲህ ቅልን። እንቆርጥና ያው ቅርጹን እናወጣለን እንቀፈዋለን ውስጡ ያለውን ፍሬ እናወጣዋለን እና በደንብ እናጸዳዋለን እና ለማዞሪያነት እንጠቀምበታለን ማለት ነው። ስለዚህ በማዞሪያ ሊጣችንን ካደረግን በኋላ በስነ ስርዓት እዛች የሰማችው ምጣድ ወይንም የሞቀችው ምጣድ ላይ አሰፋለሁ ማለት ነው። ማስፋት ማለት እንግዲህ ሊጡን ቅርጹን ጠብቆ እዛ ምጣድ ላይ ማፍሰስ ማለት ነው። ሳይወፍርም ሳይቀጥንም እና መሃል ላይ ክፍተት ሳንተውም እንደዛ አድርገን እናሰፋውና እንከድነዋለን ማለት ነው የምንከድነው እንግዲህ አክንባሎ ይባላል ይሄም የምጣድ መክደኛ ነው። አክንባሎ በሁለት አይነት መንገድ ይዘጋጃል። አንደኛው በባህላዊ መንገድ የምናዘጋጀው አክምባሎ በከብቶች አዛባ ወይንም ደግሞ እበት በምንለው ነገር ተጠፍጥፎ እንደ ፒራሚድ ቅርጽ ያለው ነው የሚሰራው። አናቱ ላይ የራሱ የሆነ መያዣ አለው ስለዚህ እሱን ጠፍጥፈው እናቶች ይሰራሉ በተለምዶ ይሄን አክምባሉ ከዛ ያዘጋጃሉ። ሌላው አክንባሎ የምንለው ደግሞ እንግዲህ ከብረት ወይንም ከቆርቆሮ ተቀጥቅጦ የሚሰራ የምጣድ መክደኛ ነው ማለት ነው በምጣዷ ቅርጽ ልክ ነው የሚሆነው። እሱም ቅርጹ እንግዲህ ፒራሚድ ነው የሚመስለው ጫፉ ላይ መያዣ አለው። በዛ መሰረት እንግዲህ ያን እንከድነዋለን ያው ምጣዷ ዝርግ ነው የምትሆነው። ሙሉ ለሙሉ አንድ መቶ ሰማኒያ ዲግሪ ያላት ዝርግ ነች ማለት ነው ምጣዷ ዝርግ ሆና ክብ ነው ማለት ነው። የምጣድ ቅርጽ ስለዚህ ያ እንግዲህ የተወሰነ ደቂቃዎች ከቆየ በኋላ እንከፍተዋለን። ስለዚህ እንጀራችንን በሚያምር መልኩ ወይንም ደግሞ አይን ያለው እንጀራ ይባላል ለእንጀራ ያአማረ የሚባለው አይን ሲኖረው ነው በደንብ አድርጎ ከላይ አይን ሲኖረው ያምራል ይባላል። እንጀራችንን ያው በሰፌድ አማካኝነት ከምጣዱ ላይ እናነሳለን ማለት ነው። ሰፌድ ማለት ያው ባህላዊ የእንጀራ ማውጫ ወይንም ደግሞ በባህላዊ መንገድ የሚዘጋጅ ከሳር ዝርያ ከሳር ዝርያ ሆኖ ስንደዱና ሰበዝ ተጠቅመው የሚሰሩት የእንጀራ ማውጫ።

ደብዳቤ መጻፍ ትወዳለህ? ይላል ርዕሱ ወይንም ጥያቄው ደብዳቤ መጻፍ እንግዲህ ብዙም አይደለሁም ግን በፊት ላይ በጣም ደብዳቤ እጽፍ ነበረ። እና የተለያዩ ደብዳቤዎችን እጽፋለሁኝ አዘጋጃለሁም እና ደብዳቤ መጻፍ ላይ በጣም ጎበዝ ነኝ ይመስለኛል እና የተለያዩ ደብዳቤዎችን ለጓደኞቼ እጽፍ ነበር ተማሪ እያለሁኝ እንግዲህ ያው ሩቅ የሆኑ ጓደኞች ሲኖሩኝ ደብዳቤ እጽፋለው። እና በደብዳቤ ውስጥ እንግዲህ የተለያየ ነገር አካትታለው። መሰርታዊ የሆነ የደብዳቤ አጻጻፍም ላይ ጎበዝ ነኝ ያው ጽሁፍ ላይ በአጠቃላይ ጎበዝ ነኝ መጻፍ እችላለሁኝ። አሁን ላይ ግን ብዙም የዛን ያህል ደብዳቤ ይሄ መጻፍ ነገር የለም። ምክንያቱም ይሄ ነገር እንደ አጠቃላይ እየቀረ ይመስለኛል። በተወሰነ ይሄ የስራ ደብዳቤ ተብሎ ከሚታወቀው ውጪ ሌሎች ደብዳቤዎች ወይንም የግል ደብዳቤ ብዙ አይጻፍም። ምክንያቱም አሁን ያው ስልክ አለ ስለዚህ በስልክ ሰዎች ሀሳባቸውን መግለጽ ናፍቆታቸውን ማውራት ይችላሉ ማለት ነው። ይሄ ነገር እንግዲህ ስልክ። እንደአሁኑ ባልተስፋፋበት ጊዜ እና ባለፈው ባለፉት ዘመናት ስልክ ሀገራችን ውስጥ ብዙ ባልገባበት ገጠር አካባቢ ብዙ በማይ ባልደረሰበት ጊዜ ደብዳቤዎችን በዋናነት እንጠቀም ነበረ። እንግዲህ ተማሪ እያለሁ ወይንም ደግሞ ልጅ እያለሁ ደብዳቤ እጽፍ ነበር እና ለሰዎችም ደብዳቤ እጽፋለሁ አንዳንድ ሰዎች ያው ይመጡና ደብዳቤ እንድጽፍላቸው ይጠይቁኛል። እና ይሄን ደብዳቤ የምጽፈው ያው እነሱ ሀሳባቸውን ይነግሩኛል ማለት ነው። ያው ደብዳቤ ላይ እንግዲህ የተለያየ ነገሮች ይጻፋሉ አንደኛ ያው ስሜትን ለመግለጽ የሚደረግ ጥረት አለ። በዚህ በደብዳቤ ውስጥ እንግዲህ የተለያዩ ቃላትን የመጠቀም የራሱ የሆነ ክህሎትን ይፈልጋል ማለት ነው። ምክንያቱም ያው በንግግር ሲሆን ብዙ ማውራት ላይጠበቅብን ይችላል። ከአንድ ሰው ጋር ሆነን አብረን ፊት ለፊት ሲሆን ብዙም ችግር የለውም። ምክንያቱም የአካል እንቅስቃሴያችን ራሱ ስሜቶቻችንን ይገልጹልናል። ስለዚህ ብዙ አንቸገርም ማለት ነው። ለመግባባት ወይንም ስሜታችንን በቀላሉ ያ ሰው ይረዳናል ማለት ነው። ግን በደብዳቤ ወይንም ደግሞ በጽሁፍ መልክ ሲሆን ግን ከዛ ትንሽ ይለያል። ያ ማለት ምንድነው? በጣም የተመረጡ ቃላቶችን መጠቀም አለብን እና ደግሞ በደንብ በትክክል ስሜታችንን ሊገልጽልን የሚችል ቃል መጠቀም አለብን ማለት ነው። ስለዚህ ያው በዛ መሰረት እንግዲህ ሰዎች አንዳንድ ሰዎች ያው ደብዳቤ የራሱ የመጽሐፍ ክህሎት ይጠይቃል። እና ለዛም ይመስለኛል እንግዲህ ደብዳቤ ጻፊልኝ ብለው እኔ ጋር ይመጣሉ። እኔም እንግዲህ ሀሳባቸውን እጠይቃቸዋለው በመጀመሪያ ምን ማስተላለፍ እንደሚፈልጉ እጠይቃቸዋለው እና ደግሞ የሚጻፍለት አካል ማን እንደሆነ በትክክል ያው እረዳለሁ። ወይ ለጓደኛ ነው? ወይስ ለ ያው ለትዳር አጋራቸው ነው? ወይስ ለእጮኛቸው ነው? ወይንም ደግሞ ለቤተሰብ ነው? ለእናት አባት ነው ለእህት ነው ለወንድም ነው ለምንድነው የሚለውን ነገር መሃላቸው ላይ ያለውን ግንኙነት በደንብ እጠይቃቸዋለሁ ማለት ነው። አንዳንድ ጊዜ የምናስተላልፈው መልእክት ወይንም ደግሞ የምንጠቀማቸው ቃላት የተለያዩ ስለሚሆኑ ማለት ነው። ይህንን ያልኩት ምክንያቱም አንዳንዴ ለትዳር አገራችን የምንጠቀምበት ያው የናፍቆት መግለጫ እና ለእናታችን የምንጠቀመው እንግዲህ የናፍቆት መግለጫ ሊለያይ ይችላል። ከዛ አንፃር እንግዲህ የወግና ባህሉን በጠበቀ ቋንቋ ያንን ነገር ለመግለጽ ስሜታቸውን ለማስተላለፍ ያንን ነገር ቀድሜ እጠይቃቸዋለው እና እረዳለው ማለት ነው። ያው ደብዳቤ ስንጽፍ እንግዲህ መጀመሪያ ላይ ቀን እንጽፋለን ከዛም በኋላ ለማ እንደሆነም እንጽፋለን ይድረስ ብለን ለምሳሌ ይሄ የጓደኝነት ወይንም ደግሞ ታራ ደብዳቤ ከሆነ ይድረስ ለእንትና እንትና ብለን የሰውየውን ስም ጠቅሰን እንጽፋለን ማለት ነው። እንግዲህ መጨረሻ ላይ ሀሳባችንን ገልጸን ወይንም ደግሞ የምፈልገውን ነገር መልእክት ካስተላለፍንና ጽፈን ከጨረስን በኋላ የኛን ስም እንጽፋለን ወይንም ደግሞ ያን ደብዳቤ የላኪው ስም ይጻፋል ማለት ነው። ይሄ እንግዲህ የጓደኝነት የቤተሰብ ደብዳቤ ሲሆን ነው የግል ደብዳቤ ሲሆን ብለን ማጠቃላይ መደምደም እንችላለን። ስለዚህ ከእንትና እንትና ተብሎ ይጻፋል ማለት ነው። አንዳንድ ጊዜ ያው የሀገር ስምም አንድ ላይ ልንጠቀስ እንችላለን ያው ደውዳቤውን ለማሳመር ነው። ይህንን ነገሮች የምንጠቀመው አሁን ላይ ግን እነዚህ ነገሮች የሉም ማለት ይቻላል። ሙሉ በሙሉ ያው ማንም በወረቀት የሚጠቀመው ወንም መልእክተኛ ልኮ ወረቀት ደብዳቤ አዘጋጅቶ ጽፎ መልእክቱን

እሺ ጥያቄው ምን ይላል? ሌሎችን መርዳት ትወዳለህ ይላል አዎ እወዳለሁኝ አሁን እንግዲህ ሰዎችን መርዳት በጣም ነው የሚያስደስተኝ። የህሊና እረፍት ይሰጠኛል። እና በተለያየ መንገድ ያው ባለኝ መንገድ እንግዲህ ሰዎችን ወይንም ሌሎች ሰዎችን መርዳት። ለመርዳት እሞክራለሁ ማለት ነው። ለምሳሌ ያህል በምን አይነት መንገድ እሞክራለሁ የሚለውን ነገር ለማብራራት ስሞክር። በመጀመሪያ ያው ሰዎች እንደሚያስፈልጋቸው ነገር ነው የምረዳቸው። አንዳንድ ሰዎች ብር ሊቸገሩ ይችላሉ እና ያው ያለኝን የምችለውን ያህል መጠን እሰጣለሁኝ ማለት ነው። ከዛ በተጨማሪ ሌሎች ሰዎች ደግሞ ለምሳሌ በሀሳብ ደረጃ የሚረዳቸው ሰው የሚፈልጉ በጣም ብዙ ሰዎች አሉ። አሁን ይሄን ነገር ብዙ ሰው አይረዳውም እኔ እንዴት እንደሆነ አላውቅም። ግን ገንዘብ እያላቸው ምንም ነገር ሳይቸግራቸው የሚበሉት ነገር እያለ የሚለብሱት ነገር እያለ በቃ ችግር የለባቸውም። ይሄ የገንዘብ የምግብ ምናምን ችግር የለባቸውም። ግን ደግሞ ሰዎች በሀሳብ እንዲረዷቸው ይፈልጋሉ ወይንም ደግሞ ከሰዎች ጋር አብሮ ጊዜ ማሳለፍ የሚፈልጉ ሰዎች አሉ። ስለዚህ ልክ እንደነሱ ሆኖ አብሯቸው ጊዜ ማሳለፍ የሚፈልግ ሰው ይፈልጋሉ ማለት ነው። ወይንም ደግሞ የሚያወሩትን ነገር የሚያዳምጣቸው ሰው የሚፈልጉ ሰዎች አሉ። እንግዲህ እነዛን ሰዎች ያው እነዚህ ሰዎች እንግዲህ ገንዘብ ብንሰጣቸው ምንም አያደርግላቸውም። ስለዚህ ጊዜ ካለኝ እንግዲህ ቁጭ ብዬ እሰማቸዋለሁ ያንን ሀሳባቸውን ለመረዳት እሞክራለሁኝ። እንግዲህ ያው በተዘዋዋሪ ምንድነው እየረዳኋቸው ነው ማለት ነው። እና ብዙ ሰው በስማም ስላዳመጥሽኝ በቃ በጣም ነው የማመሰግነው። ሀሳቤን መናገሬ ለሌላ ሰው ማወያየቴ እኮ በጣም ጥሩ ነገር ነው። ይሉኛል ማለት ነው መጨረሻ ላይ እና ይገርመኛል እንደዚህ ሲሉ። እና እነዚህ ሰዎች ለካ የተቸገሩት የሚሰማ ሰው የሚሰማቸው ሰው እንግዲህ የሚያወሩት ነገር ስላጋጠማቸው ሊሆን ይችላል። አንዳንድ ሰው እኮ የገጠመውን ነገር ለሰው ካለማውራቱ የተነሳ በጣም ከባድ ችግር ውስጥ ያለ መስሎት የሚታየው ሰው አለ። ምክንያቱም እሱ ላይ የደረሰው ነገር ሌላ ሰው ላይ ደርሶ የሚያውቅ የማይመስለው ሰው አለ። ግን ያው በዚህ ምድር ላይ ምንም አዲስ የምንለው ነገር የለም። ወይንም ደግሞ ምንም ነገር በቃ ይሄ ከሰማይ በታች ምንም አዲስ የሆነ ነገር የለም። ሁሉም ሰው የሚያስተናግደውን ነገር ነው እኛ የምናስተናግደው ማለት ነው። እና ያንን ነገር አይረዱም እና ብዙ ጊዜ በቃ ችግር ውስጥ የሆኑ ይመስላችኋል በጣም ይጨናነቃሉ። በቃ የመጨረሻ ጭንቀት ውስጥ ምናምን ይገባሉ። እና እነዛ ሰዎች እንግዲህ የሚፈልጉት የሚያማክሩት ሀሳባቸውን የሚያውቁ ያሉት ሰው ወይንም ደግሞ ቁጭ ብሎ የሚያዳምጣቸው ሰው ነው የሚፈልጉት። እና እንግዲህ ያው ልረዳቸው እሞክራለሁ አዳምጣለሁ ሀሳባቸውን የሚያወሩትን ነገር ሰማለሁ የገጠማቸውን ነገር ያጫውቱኛል ብዙ ሰዎች የገጠማቸው ስለገጠማቸው ነገር ያወሩልኛል። በህይወታቸው ውስጥ ሊሆን ይችል በቤተሰባቸው ውስጥ ያጋጠማቸው ከትዳር ጓደኞቻቸው ከጓደኛቸው ጋር ያጋጠማቸውን ሊሆን ይችላል። ብቻ ስራ ቦታ ላይ የገጠማቸውን ነገር ሊሆን ይችላል የተለያየ ነገር አለ። ያው መንገድ ላይ ሲሄዱ የገጠማቸውን ነገር ሊሆን ይችላል ያው አንደኛ ነገር ይሄ ያው ማዳመጤ እነሱን እየረዳኋቸው ነው። ለኔም እንደ ትምህርት ይሆናል ማለት ነው። ያው አንድ ነገር ሰዎችን ስንረዳ ለኛም መልሶ ምንድነው? የሚሆነው አንደኛ ትምህርት ይሆናል ሁለተኛ እንደ ጽድቅም ይቆጠራል ማለት ነው። ይሄ ነገር እንግዲህ እና በዛ መልኩ እረዳለሁኝ። ከዛ በተጨማሪ እንግዲህ ያው ቤተሰቦቼንም በተወሰነ መልኩ እረዳለሁኝ ባለኝ አቅም። ለመርዳት እሞክራለሁኝ አጠቃላይ ያው ማንኛውም ሰው መረዳት አለበት ብዬ በራሴ የማምንበትን ሰው እረዳለሁኝ ወደኋላ አልልም። ግን በዚህ መሃል መረዳት የሌለባቸው ሰዎች ለምሳሌ አሁን መንገድ ላይ ብዙ ሰዎች ይለምናሉና። የሚለምኑት የሚፈልጉት ገንዘብ ነው። እና ለምሳሌ ራበኝ ምናምን ነገር ብለው ይጠይቃሉ። እና በቃ እሺ ምግብ ልግዛል ምናምን ሲባሉ ግን ብዙም ደስ አይላቸውም። ማለት አሁን ለምሳሌ አንድ ራቤ ምናምን ላለ ሰው ምግብ ብንገዛለት ያው ይበላል ማለት ነው። ግን ምግብ ልግዛልህ ሲባል አንዳንድ ሰው እሺ ደስ አይለውም ለምን? እሱ የሚፈልገው ብሩን ነው ማለት ነው። ስለዚህ አሁን ያ ሰውዬ ትክክለኛ ያን ነገር ተቸግሮ አይደለም። እና በዛ በጣም እዛ ውስጥ እንግዲህ የተቸገሩ ሰዎችን በዛው የሚጎዱ ሰዎች አሉ በዛ የተነሳ ብዙ ሰዎች ሰውን አረዳም። ወይንም ደግሞ ለሚለምን ሰው አልሰጥም ምናምን ብሎ ያወራሉ። ለምንድነው? እነዛ ሰዎች ናቸው እንደዛ እንዲሉ ያደረጓቸው ምክንያቱም በትክለኛ ሳይቸግራቸው ገንዘብ ለምደው ከሰዎች መለመን የለመዱ ሰዎች አሉ እነዚህን አይነት ሰዎች አረደም። መረዳት

እሺ ጥያቄው ምን ይላል ኢሜል ትጠቀማለህ ወይ ይላል? እንግዲህ ኢሜል አዎ እጠቀማለሁ። በጣም ብዙ ኢሜሎችን እጠቀማለሁ እንደውም ስልኬ ላይ ብዙ ኢሜል ነው ያለው በእኔ ስም የተከፈተ እና ኢሜሎችን አዎ እጠቀማለሁኝ እንግዲህ ያው ማንኛውም ስማርት ፎን ያለው ሰው ኢሜል ያስፈልገዋል። ኢሜል የሚያስፈልገው እንግዲህ ዋናኛ ምክንያት ምንድነው? በተለያዩ መተግበሪያዎች ይጠቀማል እነዚህን መተግበሪያዎች እንግዲህ ለመጠቀም ወይንም ደግሞ መተግበሪያዎቹን ለማውረድ ሲሞክር ራሱ ያው ይጠይ ኢሜል ይጠይቀዋል ማለት ነው። ስለዚህ ማንኛውንም መተግበሪያ ለመጠቀም ስንፈልግ ወይንም ደግሞ ለማውረድ ስንፈልግ የራሱ የሆነ እንግዲህ ጎግል የሚፈልገው የኢሜል አድሬስ ይፈልጋል ማለት ነው። ስለዚህ ወይ በራሱ ኢሜል መክፈት አለበት ወይንም ደግሞ ስልኩ ላይ መጀመሪያ የተከፈለ የተከፈተ ኢሜል ሊኖረው ይገባል ማለት ነው። እንግዲህ በዛ መሰረት ያው በጣም ብዙ ሰው ኢሜል ይኖረዋል። በኢሜሉ ግን የሚጠቀም በጣም ጥቂት የሆነ ሰው ነው ሙሉውን የሆነ አጠቃቀሙን የሚያውቅ። ወይም ደግሞ የሚጠቀም የተወሰነ ሰው ነው ግን ኢሜል ያው በጣም ብዙ ሰው አለው ብዬ እገምታለሁኝ። እንግዲህ እኔ ኢሜልን ለተለያዩ ነገሮች እጠቀምበታለሁ። አንደኛው ምንድነው ከአለቆች ጋር ለመነጋገር ስፈልግ ኢሜልን እጠቀማለሁ ማለት ነው። ከሌሎች መተግበሪያዎች ኢሜል በተሻለ መልኩ ይመቸኛል። እና ለዛም ነው ኢሜልን እመርጣለሁ ማለት ነው። ሌላ መተግበሪያ ከምመርጥ ይልቅ ኢሜልን መርጬ በኢሜል እጠቀማለሁኝ። እና የተለያየ መልእክት እልካለሁኝ። አለቆችም እንደዛው ማስተላለፍ የሚፈልጉትን ትእዛዝ ለማስተላለፍ ኢሜልን ነው የሚጠቀሙት። ስለዚህ የስራ ኢሜል አለኝ። ያ የስራ ኢሜል እንግዲህ የራሱ የሆነ እንደውም ምንድነው? እሱ እኔ በምሰራበት ቦታ ኢሜሎቹን አንድ ላይ ተሰብስቦ ልክ እንደ እንደ አንድ ቡድን አድርጎ ይመሰርታል። ያንን አለቃችን እንደዛ ይመስርታል። ያ ያ ቡድን ማለት የተመሳሳይ የስራ ዘርፍ ላይ ያለን ወይንም ደግሞ አንድ አይነት ስራ የምንሰራ ሰዎች በዛ ድርጅት ውስጥ ያለን ሰዎች መረጃዎችን በቀላሉ ለማድረስ ይረዳል ማለት ነው። ወይንም ደግሞ መረጃዎችን በቀላሉ ለማስተላለፍ ሲፈለግ እንደዛ በዛ ቡድን ውስጥ እንለቃለን ማለት ነው። መረጃ እንግዲህ አለቃም ያው አለቆችም ሲፈልጉ መረጃዎችን የተለያዩ መረጃዎችን ሲፈልጉ በዛ መሰረት ያስተላልፋሉ ማለት ነው። መረጃዎችን መልእክቶችን ወይንም ደግሞ የተለያየ የስራ ትእዛዝ ሊሆን ይችላል። አንዳንዴ አስቸኳይ ስራዎች ሊመጡ ይችላሉ። አንዳንድ ጊዜ ደግሞ ያው ስራው ምን ደረጃ ላይ እንደደረሰ ማወቅ ሊፈልጉ ይችላሉ ማለት ነው። ብቻ አጠቃላይ ያው በዛ ዙሪያ ላይ ያለ ነገርን መልእክት ለማስተላለፍ መረጃ ለመለዋወጥ እንግዲህ ወይንም ደግሞ አንዳንዴ ያው ይሄ ደግሞ በቀን በቀን ደግሞ ምንድነው የ ስራ መረጃዎች ወይንም ደግሞ የቀን ስራ የውሎ የስራ መረጃ አፈጻጸም መረጃን በኢሜል አማካኝነት ለአለቆች እለቃለሁ ወይንም ለስራ ባልደረቦቼ አጠቃላይ አሳውቃለሁ ማለት ነው። ይሄ ማለት የቀን የስራ አፈጻጸሜን ወይንም በእኔ ስር ያለውን በእኔ ስር ያለውን የ አንድ ላይ የቡድኑን የስራ አፈጻጸም ወይንም እዛ ክፍል ላይ ያለውን የስራ አፈጻጸም በተመለከተ እንግዲህ ያንን ነገር ጽፌ በኢሜል መልክ እለቃለሁ ማለት ነው። ወይንም ኢሜል ላይ ነው ያንን ነገር የማጋራቸው ማለት ነው። ሁል ጊዜ ከስራ ከመውጣቴ በፊት ይህን ነገር አደርጋለሁኝ። ምክንያቱም ያው ይሄ የስራዬ አንዱ አካል ስለሆነ ስለዚህ በየቀኑ ኢሜልን እጠቀማለሁ ማለት ነው። በስራ ጉዳይም ከግል ጉዳይ በተጨማሪ በስራ ጉዳይም ኢሜልን እጠቀማለሁ ስለዚህ ያንን ኢሜል እንግዲህ መረጃን ሳካፍል ምንድነው የማደርገው? በጣም ብዙ ሰራተኛ ይኖራል ያንን መረጃ ደግሞ በዋናነት የሚያስፈልገው ሰው ይኖራል። ስለዚህ በዋናነት የሚያስፈልጋቸውን ሰዎች ከዛ ውስጥ ኢሜላቸውን እመርጣለሁኝ። ከዛም ደግሞ ያንን መረጃ ማወቅ ያለባቸው ግን ደግሞ የዛን ያህል ቀጥተኛ የሆነ ከእነሱ ጋር የስራ ግንኙነት የሌለው ሰዎች ይኖራሉ ግን አንድ ላይ ነው የምንሰራው። ስለዚህ እነሱን ሰዎች እንግዲህ በኢሜሉ ውስጥ ሲሲ የሚባል ነገር አለ። እነሱን ሲሲ አድርጌ የነሱን ኢሜል አስገባለሁ ማለት ነው። ስለዚህ በዛ መልኩ እንግዲህ የቀን ውሎ የስራ አፈጻጸምን በእኔ ቡድን ስር ያለውን በሙሉ በእኔ ክፍል ስር ያለውን የስራ አፈጻጸም በዛ መልኩ እልካለሁ

እሺ እንግዲህ ጥያቄው የትኛው መረብ ትጠቀማለህ ይላል? እኔ እንግዲህ ያው በዋናነት ወይንም ደግሞ ብዙ ጊዜ የምጠቀመው መረብ ዩቲዩብ ነው። ዩቲዩብ ከሌሎቹ መረቦች እንግዲህ በጣም ይመቸኛል። ምክንያቱም ረዘም ያሉ ቪዲዮዎችን ዩቲዩብ ላይ አገኛለሁኝ እና እነዛ ቪዲዮዎች እንግዲህ ለማስተማሪያነት ወይንም ደግሞ ሙሉ የሆነ መረጃን ለማግኘት በጣም አመቺ የሆነ ነገር ነው። እንግዲህ ዩቲዩብ ላይ ስንገባ በጣም ብዙ ነገሮችን ማየት እንችላለን። በጣም ብዙ ትምህርት ነክ ነገሮችም ዩቲዩብ ላይ ይለቀቃሉ ወይንም ማግኘት እንችላለን። ለምሳሌ ስለ ቋንቋ መማር ከፈለግን ወይንም ቋንቋን በተመለከተ እንግዲህ ዩቲዩብ ላይ የተለያዩ ቋንቋዎችን የሚያስተምሩ ሰዎችን እናገኛለን ማለት ነው። እንግዲህ የነሱ ያው የሚያስተምሩት ነገር በየክፍል ክፍሉ እየከፋፈሉ እንደየደረጃውና እንግዲህ ለመማር እንደሚቀል አድርገው ያስቀምጣሉ ማለት ነው። እዛ ላይ እየገባን እንግዲህ አንድ ሰዎች ያው ስለ ቋንቋ ማወቅ መማር የሚፈልጉ ሰዎች ካሉ ዩቲዩብ ላይ ገብተው ያንን እንግዲህ ፈልገው ከዛን መከታተል ይችላሉ። እንግዲህ ስለ ቋንቋ ትምህርት የሚሰጡ በጣም ብዙ ዩቲዩበሮች አሉ ወይንም ዩቲዩብ ላይ በጣም ብዙ ቪዲዮ የተሰሩ ቪዲዮዎችን እናገኛለን ማለት ነው። የተለያዩ የሀገር ውስጥ ቋንቋዎችም ከሀገር ውጪ ያሉ ቋንቋዎችም እንግዲህ እንግሊዘኛንም ጨምሮ ፈረንሳይኛ ጀርመንኛ እንግዲህ ብዙ ቋንቋዎች የተሰሩ በዩቲዩብ ትምህርቶቻቸው የተሰሩ አሉ። እንግዲህ ይሄን ነገር ያው ለመናገር ከፈለግን ወይንም ደግሞ ለመልመድ ከፈለግን ለመግባባት የምንጠቀምበት ከሆነ ዩቲዩብ ላይ ገብተን ያንን ሰርች በማድረግ ወይንም በምፈልግ እንግዲህ በየክፍል ክፍሉ ያስቀምጣሉ ማለት ነው። ከክፍል አንድ አንስተን እንግዲህ ሁሉንም ደረጃ በደረጃ ጊዜያችንን መድበን ያንን ማጥናትና መማር መከታተል እንችላለን። ያው የራሳችንን ማስታወሻ ይዘን እንግዲህ የሚያስተምሩት ነገር በማስታወሻችን በማድረግ እና ማስታወሻችን ላይ በመጻፍ ከዛን ደግሞ ደጋግመን ለማየትም በጣም አመቺ በሆነ መንገድ መጠቀም እንችላለን። ምክንያቱም ለምሳሌ ያው አንዴ ያየነውን ቪዲዮ እዛው የምንጠቀምበት ስልክ ላይም ሆነ ወይንም ደግሞ ኮምፒውተራችን ላይ ሴቭ ማድረግ እንችላለን ያው ሴቭ ያደረግነውን ነገር መላልሰን ደጋግመን ማየት እንችላለን እዛም ዩቲዩብ ላይም እየገባን ማየት እንችላለን ማለት ነው። እንግዲህ ከዛ አንፃር ራስን ለማስተማር አንድ ሙያ ለመልመድ ወይንም ደግሞ አዳዲስ ቋንቋዎችን ለመማር ዩቲዩብ በጣም ጠቃሚ የሆነ መረብ ነው። ይህ መረብ እንግዲህ ያው እዚህ ዩቲዩብ ላይ ብዙ ነገር ነው። የሚሰራው የተለያዩ እውቀቶችን ከፈለግን ስለተለያዩ ነገር አሰራሮችን የምንፈልግ ከሆነ ለምሳሌ ስለተለያየ ባህላዊ የምግብ አዘጋጃጀት ብንፈልግ እንግዲህ በዛ ዙሪያ ላይ የሰራ ሰው ይኖራል ቪዲዮዎችን የለቀቀ ሰው ይኖራል ስለዚህ የምንፈልገውን ነገር ርዕስ ጽፈን እዛ ላይ መፈለግ ነው። ስንፈልግ እንግዲህ ያመጣልናል የተለያዩ በዛ እኛ በምንፈልገው ርዕስ ዙሪያ ላይ የተሰሩ ነገሮችን አማራጮችን ያመጣልናል ማለት ነው። እኛ የተመቸንን አይነት አሰራር ወይንም ቪዲዮ መርጠን ማየት የኛ ድርሻ ነው ማለት ነው። በዛ መልክ ራሳችንን ማስተማር እንችላለን እና ያው በአሁን ዘመን ነገሮችን በጣም እያቀለለ ያለ ነገር ነው። ይሄ ዩቲዩብ ማለት ይሄ ከመዝናኛው በተጨማሪው መዝናኛው ብዙ ነገሮች ላይ ይኖራሉ ግን ከመዝናኛነት ባለፈ ራስን ለማስተማር ራስን በራስህ ለማስተማር ቤት ውስጥ ሆኖ ለመማር ሙያ ለመልመድ በጣም ጠቃሚ የሆነ ነገር ነው። እና እኔ እወዳለሁኝ ዩቲዩብን ዩቲዩብ ደግሞ ብዙ ጊዜ እጠቀማለሁኝም እንደዚህ ዩቲዩብን ራሴን ለማስተማር ስፈልግ በጣም እየጠቀመኝ የሆነ መረብ ነው። ስለዚህ ያው ብዙ ሰዎች ይጠቀሙበታል ከዛ በተጨማሪ ሰዎች ደግሞ እኮ ያንን ነገር እያስተማሩ ሰውን እያስተማሩ ዩቲዩብ ራሱ ክፍያን ይከፍላል። እንግዲህ ያው ያ ክፍያ ደግሞ በጣም አሪፍ ክፍያ ነው የሚከፍለው የሚባለው እኔ በመሰረቱ ዩቲዩበር አይደለሁም ግን ያው ሰዎች እንግዲህ ያላቸውን ክህሎት ሙያ በመጠቀም ወይንም ያንን ያላቸውን ነገር ዩቲዩብ ላይ በማጋራት እና ሌሎች ሰዎች ያንን ነገር ሲመለከቱ እንግዲህ

እሺ ጥያቄው ምን ይላል የወተት ተዋጽኦ ትወዳለህ? ወይ ይላል የወተት ተዋጽኦ እንግዲህ እወዳለሁኝ አዎ። የተለያየ የወተት ተዋጽኦ አለ እንግዲህ እነዛን የውተት ተዋጾዎች በተለያየ መንገድ እጠቀመዋለሁኝ በተለያየ መልኩም ጥቅም አላቸው። ለምሳሌ የወተት ተዋጽኦ ብለን ከምንጠራው ነገር አንዱና ዋናው ራሱ ወተት ነው እንግዲህ የትኩስ ወተት ነው ትኩስ ወተት ያው በተለያየ መንገድ እንጠቀመዋለን ትኩስ ወተት ማለት እንግዲህ ወተት ገና እንደተአለበ ያለው ነው ማለት ነው። ያው ለላሞች እንግዲህ ከሚሰጡን ጥቅም አንዱ ወተት ነው። ሌላኛው ደግሞ እንግዲህ ራሳቸውን መተካታቸውና ወይንም ደግሞ ጥጃ ይሰጡናል ማለት ነው። ያ ጥጃ ደግሞ አድጎ ለ ለተለያየ ግልጋሎት ይሁን ማለት ነው። ስለዚህ ወተትን በተለያየ መንገድ የወተትን ተዋጽኦ በተለያየ መንገድ እጠቀማለሁ። ቅቤን ብንወስድ አሁን ቅቤን በተለያየ መንገድ እጠቀመዋለሁ አንደኛ ቅቤን ለምግብነት እጠቀመዋለሁ። እንግዲህ እንደሚታወቀው ቅቤ የምግብ ማጣፈጫ ተደርጎ ነው የሚወሰደው ወይንም የምንሰራውን ምግብ በጣም ያጣፍጥልናል። ብዙ ጊዜ ቅቤ የምንጠቀመው ያው ከምግቡ ካለቀ ተሰርቶ ካበቃ በኋላ በአናት ነው የምንጨምረው ማለት ነው። ስለዚህ ቅቤ ከገባ በኋላ ብዙ መቆየት አይፈልግም። እሳት ላይ ለምንድነው? ያ ጣሙ እንዳይጠፋ ነው። ስለዚህ ያው ይሄ እንግዲህ ምንም ፋብሪካ ውስጥ ያልገባ ነገር ስለሆነ ለጤና በጣም ተስማሚ ነው። ቅቤ ለምግብነት ስናውለው እንግዲህ የራሱ የምናዘጋጅበት የሆነ ስርዓት ወይንም ደግሞ ዘዴ አለው። ያ ምንድነው? የሚደረገው ለምሳሌ የ ይሄ ቅቤውን እናስቀምጠውና ረጅም ጊዜ እንዲቆይ ይደረጋል። ያ በቆየበት መጠን ልክ እንግዲህ እየበሰለ ይሄዳል ማለት ነው። እንደገና ይሄ ያልቆየ ቅቤ ደግሞ ለጋ ቅቤ በመባል ይታወቃል። ብዙ ጊዜ ለጋ ቅቤ በጣም ለጤና ተስማሚ ነው። ይባላል፣ ያው ምግብ ውስጥም ሲጨመር ብዙ ቃናው አይወጣም። እና በጣም እኔ የምወደው አይነት ቅቤ ነው። ይሄ ለጋ ቅቤ የሚባለው ቃና የለውም እና ጥቅሙን በጣም ጥሩ ነው ጥሩ የሆነ ይዘት ይኖረዋል። የቅባትነት ይዘቱን በጣም አሪፍ ነው። ስለዚህ ይህን ቅቤ እንግዲህ ከተለያዩ ቅመማት ጋር በማድረግ እንደ ኮሮሪማ፣ ነጭ ሽንኩርት፣ በመጨፍጨፍ ኮሮሪማን በመውቀጥ ቅርንፉድን በማድረግ ብቻ ብዙ ቅመሞች አንድ ላይ ይደረግና ያንቂ ቤት እሳት ላይ ይነጠራል ማለት ነው። ይነጠራል ማለት እንግዲህ ቅቤን እሳት ላይ ጥዶ ማን ተክተክ ማለት ነው። ስለዚህ ስናንተከትክ ያው በእነዚህ ቅመሞች አንድ ላይ አድርገን እናንተከትካለን ማለት ነው። ያ በደንብ የተንተከተከው ቅቤ ይወጣና ይቀመጣል። ከተቀመጠ በኋላ የተወሰነ ሲቀዘቅዝ እናጠለዋለን ወይንም ደግሞ በቅቤ ማስቀመጫ እቃ አለ በዛ እዛ እቃ ላይ እንግዲህ በወንፊት የራሱ ወንፊት አለው በወንፊት እናጣለዋለን ማለት ነው። እንግዲህ ያለ እዛ ውስጥ ያው ይሄ የቅመማ ቅመሙ ነገር ወንፊቱ ላይ ይቀራል ንጹህ ቅቤ ይወጣል ማለት ነው። ከዛም በኋላ ያንን ቅቤ እንግዲህ በተለያየ ምግብ ውስጥ አድርገን እንበለዋለን ወይንም እንጠቀመዋለን ማለት ነው። ለምሳሌ ያህል ገልፉ ሲዘጋጅ ገንፎ እንደ ማባያነት ጥቤን ነው የምንጠቀመው እንግዲህ ያ ገንፎ ተዘጋጅቶ ከወጣ በኋላ ገንፎ በክብ መልክ ይደረግና መሃል ላይ በጭልፋ ጫን ተደርጎ እንደ ጉድጓድ ይዘጋጃል ማለት ነው። ያ ጉድጓድ እንግዲህ ለቅቤው ማድረጊያ ቦታ ማለት ነው። ስለዚህ እዛ ውስጥ ቅቤ እናደርግና፣ በርበሬ እናደርጋለን ያው አንዳንድ ሰዎች እሱ ውስጥ እርጎም ይጨምራሉ እኔ ግን በዛ አይነት አበላል ብዙ አይመቸኝም። በርበሬ አደርግና ከዛን ገንፎን እየቆረስኩ እያጠቀስኩ እበላለሁ ማለት ነው። ጣዕሙ በጣም የተለየ ነው በጣም የሚጠፍት ጣዕም አለው። ከዛ በተጨማሪ እንግዲህ ቂንጬም ያው በቅቤ ነው የሚበላው በጣም ይጣፍጣል አሪፍ ነው። አሪፍ የሆነ ባህላዊ ምግብ ነው። ሌላው እንግዲህ ያው የማንኛውንም ወጥ ከሹሮ ጀምሮ የምንሰራቸው ወጦች ላይ ቅቤን እንጠቀማለን። ግን ቅቤን የምንጠቀመው እዚህ ጋር ልክ ወጡ ተሰርቶ ከአለቀና ካበቃ በኋላ መብሰል ያለበት ደረጃ ድረስ ከበሰለ በኋላ ነው። ቅቤ የምንጠቀመው የቅቤ በአናት እንጨምርና እናወጣዋለን ወዲያው ከዛ በተጨማሪ ጥብስ ስጋ ጥብስ ስንጠብስም ቅኔ እናደርጋለን

እሺ ጥያቄው ምን ይላል ልብስ በእጅ ታጥባለህ ወይ? ይላል አዎ በደንብ ነው ልብስ በእጄ የማጥበው። ኢትዮጵያ ውስጥ ያው በጣም አብዛኛው ሰው ልብስ በእጁ ነው የሚያጥበው በተለይ ገጠር አካባቢ ላይ ሙሉ በሙሉ ልብስ በእጅ ነው የሚታጠበው ምክንያቱም ይሄ የልብስ ማጠቢያ ማሽን ወደ ገጠራ አካባቢ ላይ አልገባም። ያው በቂ የሆነ የመብራት አገልግሎት ስለሌለም ከዛ በተጨማሪም እንግዲህ ያው የኑሮ ደረጃቸውን ትንሽ ዝቅተኛ ስለሆነ ያንን ማድረግ ብዙም እንደ ትርፍ ነገርና እንደ ቅንጦት ነው የሚያዩት። ስለዚህ ልብስ ያው እኔም በእጄ ነው የማጥበው ከተማ ውስጥም ያው ብዙ ቦታ ላይ ልብስ በእጅ ይታጠባል እንደውም ይሄ ልብስ በእጅ ማጠብ ላይ የተሰማሩ ሰዎች አሉ እንደ ገቢ ምንጭም ይቆጥሩታል ማለት ነው። ለምሳሌ ሰዎች በጣም ስራ ሲበዛባቸው እና ብዙ የቆሸሸ ልብስ ካላቸው ያንን ልብስ እንግዲህ ያው ማጠቢያ ማሽን የሌላቸው ሰዎች ልብስ የሚያጥብላቸው ሰው ይፈልጋሉ ማለት ነው። እንግዲህ እነዛ ሰዎች ምንድነው የሚያደርጉት ያው እዛ ሰው ቤት ይሄዱና የተሰጣቸውን ልብስ ይገመታል ማለት በዚህን ያህል አጥበዋለሁ ምናምን ብለው ማለት ላይ ግምት ይሰጣል። ግምት ከተሰጠ በኋላ ከተስማሙ ተደራድረው በገንዘቡ ከተስማሙ በኋላ ማጠቢያ ሳሙናም ሆነ ውሃ ያው ከባለቤቱ ነው የሚሆነው። ከዛን እነዛ ሰዎች ያጥባሉ ማለት ነው ያው አጥበው አስጥተው ብራቸውን ተቀብለው ይሄዳሉ ማለት ነው። እንግዲህ በየቤቱ እየዞሩ በዚህ ሙያ ላይ ተሰማርተው ያሉ ሰዎች አሉ፤ እንደገና ደግሞ አንዳንድ ሰዎች ደግሞ ያው በወርም የሚከፍሉ አሉ ልብስ ማሳጠብ ብቻ ማለት ነው። ስለዚህ ለምሳሌ ያው የራሳቸውን የሆነ ስምምነት ይስማማሉ እዚህ ጋር የተስማሙት በሳምንት አንዴ መጥታ እንድታጥብ ከሆነ ይቺ ሴት እንግዲህ በየሳምንቱ አንድ ቀን እየሄደች የዛን ሰው ቤት ልብስ ታጥባለች ማለት ነው። ያው የምታጥበው በእጇ ነው ብዙ ጊዜ ልብስ በእጅ ያው ታጥቦ ከዛ በኋላ በብር የምትቀበለው በወር ይሆናል ማለት ነው ልክ እንደ ቋሚ ስራ ነው ግን ያው በወር አራት ጊዜ ነው የምታጥበው ከዛ በኋላ ያው ብሯን ትቀበላለህ ደሞዟን ማለት ነው፤ በዚህ መንገድም ልብሳቸውን የሚያሳጥቡ ሰዎች አሉ ማለት ነው። እንግዲህ ያው ልብስ በእጅ ማጠብ ምን አይነት ፕሮሰስ ወይንም ደግሞ ምን አይነት ሂደት አለው? የሚለውን ነገር ስናይ እኔም ልብሴን በእጄ ነው የማጥበው እዚህ ጋር ያው ስለሰው አወራሁ እንጂ ልብስ በእጅ የማጠብ ሂደትን ስናይ በመጀመሪያ የምንጠቀማቸው እቃዎች ሳፋ እንጠቀማለን ማለት ነው። ከዛ በተጨማሪ ደግሞ ውሃ ቀርተን የምናስቀምጥበት ውሃ መቀነሻ ባሊ እንጠቀማለን ያው ውሃችንን ከቧንቧ ከቀዳን በኋላ በባሊ ነው ስራችን የምናደርገው ማለት ነው። ሳፋ እንግዲህ እንደ እንደያዝነው ልብስ መጠን ያህል አንድም ሁለትም ሶስትም ሳፋ ልንጠቀም እንችላለን። ያው ሳሙና መምቻ ማለቅለቂያ እያልን ልንጠቀምበት እንችላለን ማለት ነው። እነዛ ሳፋዎች ሌላው እንግዲህ ያው ሳሙናን እንጠቀማለን ልብስን በእጅ ለማጠብ ደረቅ ሳሙናን መጠቀም ይቻላል ብዙ ጊዜ በደረቅ ሳሙና መጀመሪያ ላይም ልብስ ያው ቆሻሻው በደንብ እንዲለቅ በደረቅ ሳሙና ይመታል። በእጅ ሲሆን በማሽን ሲሆን ግን ደረቅ ሳሙናን ሙሉ ለሙሉ አንጠቀምም። ምክንያቱም ያው ማሽን ውስጥ ቶሎ አረፋ ስለማይሆን ወይንም ደግሞ ያንን አረፋ ስለማይፈጥር ማለት ነው ማሽኑ የሚፈልገው ኦሞ ወይንም ደግሞ ይሄ ፈሳሽ ሳሙና ላርጎ ስለሆነ በእጃችን ስንጠቀም ግን ሁሉንም ነገር መጠቀም እንችላለን ደረቅ ሳሙናም ላርጎንም ኦሞንም መጠቀም እንችላለን ማለት ነው። ስለዚህ እኔ እነዛ ማጽጃዎች ያስፈልጉናል ማለት ነው። እና ያው ሳፋው ላይ ውሃ እናደርግበታለን ውሃ ካደረግን በኋላ ልብስ እንከታለን ማለት ነው። እንግዲህ ያው በዛ መሰረት በደንብ ሳሙና እየመታን የቆሸሸውን ቦታ በእጃችን እናሻለን ማለት ነው። በዛ መሰረት ነው ልብስ የሚታጠበው ያው መጨረሻ ላይ አሽተን ከጨረስን በኋላ እንጠመዝዘዋለን በእጃችን ነው የምንጠመዝዘው የምንጠመዘዘው ጨርቁን በማጠፍና ጠቅለላዬን እንጠመዘዘዋለን ውሃው ከውስጥ ይወጣል ማለት ነው። ከዛም በኋላ እንደዛ ያጠብነውን እንትን መልሶ ብዙ የሚቀረው አይነት ነገር ከሆነ በላርጎ ወይንም ደግሞ በኦሞ ደግመን እንመተዋለን ማለት ነው። እናሸዋለን ላርጉ አድርገን ከዛን እንደዛ በደንብ ያሸነውን ልብስ እንደገና ጠምዝዘን ውሃ እንቀይርና በውሃ ከቀየርን በኋላ በንጹህ ውሃ ጨምረን ንጹህ ውሃ ውስጥ እናለቀልቀዋለን ማለት ነው። እንግዲህ ያ ውሃው ጽድት ካለ ልብሱ ጸርቷል ማለት ነው። ስለዚህ ያንን ልብስ በእጃችን ጨምቀን እናሰጠዋለን።

እሺ ምን ይላል እንግዲህ ጥያቄው አመራር ሚና አለ ወይ? ይላል ይመስለኛል አዎ አመራር ሚና አለኝ። እንግዲህ አመራር ሲባል በስራችን የተወሰኑ ሰዎች ይኖራሉ ወይንም ደግሞ የሆነ የምንመራው ነገር አቅጣጫ የምንሰጠው ነገር አለ ማለት ነው። አመራር የሚለው ቃል ያንን ነገር ያሳየናል። እንግዲህ በተለያየ ቦታ ላይ የአማራር ሚና አለኝ በተለያየ ዘርፍ ላይ ለምሳሌ በስራ ቦታ ላይ የአመራር ሚና አለኝ። እንግዲህ ያው የምመራቸው በስሬ ሰራተኞች አሉ። በተለያየ የስራ መስክ ላይ ያሉ እንግዲህ እኔ የምመራው የስራ መስክ አለ የተወሰነ የስራ መስክ አለ ማለት ነው። በዛ ስር የተመደቡ ሰራተኞች አሉ እንደዛ ሰራተኞች እንግዲህ የየራሳቸው ደረጃ አላቸው። ያ ደረጃ የስራ ደረጃ ማለት ነው። እንግዲህ ያው እነሱን ለመምራት መምራት ማለት የሆነን ነገር ማስኬድ ነው። ስራውን ማስኬድ ከፊት ሆኖ ቀድሞ የተለያዩ እቅዶችን አውጥቶ ማስኬድ እንደማለት ነው። ስለዚህ ያው ያንን ነገር ለማስኬድ ስራውን ለማስኬድ እንግዲህ የተለያዩ እቅዶችን አወጣለሁ። እና እቅዶችን በቀን ከፋፍዬ እይዛቸዋለሁ ማለት ነው። እነዛ የያዝኳቸውን እቅዶች እንግዲህ በወር ውስጥ የሚተገበሩ ሊሆኑ ይችላሉ። እነዛ በወር ውስጥ የሚተገበረውን ነገር ደግሞ እንዳለ ከፋፍዬ ወደ ሳምንት አወርደዋለሁ ማለት ነው። በሳምንቱ ውስጥ ምን ምን መፈጸም አለብን? የሚለው ወይንም ደግሞ እኔ በምክፍ እኔ በምመራው የክፍል የስራ ክፍል ዘርፍ ውስጥ በሳምንቱ ውስጥ ምን መስራት አለበት የሚለውን ነገር አወጣለሁኝ። ያንን ካወጣሁ በኋላ እንግዲህ በቀን ደግሞ ያንን ለማሳካት ምን መደረግ አለበት? በአንድ ቀን ውስጥ ምን ያህል ተግዳሮቶች ማለቅ አለባቸው መሰራት አለባቸው። የሚለውን ነገር ደግሞ ነጥዬ በቀን በቀን መሰራት ያለበትንና መፈጸም ያለብንን ማጠናቀቅ ያለብንን ነገር አወጣለሁ ማለት ነው። እንግዲህ ይሄን ካወጣሁ በኋላ መጨረሻ ላይ ወደ ምንድነው? የሚሄደው በስሬ የተወሰኑ ልጆች ይኖራሉ እነዛን ልጆች በየቡድን አድርጌ እከፋፍላለሁ ማለት ነው። በየቡድን አድርጌ መከፋፈሌ አንደኛ ያው ተባብረው እንዲሰሩና አሪፍ የተሻለ ስራ እንዲሰራ ይረዳል ያው ምርታማነትን ይጨምራል። ተግባብተው መስራት እንዲችሉ የተወሰኑ ነገሮችን ያው እንግዲህ እንደ መመሪያነት አስተላልፋለሁ ማለት ነው። ከዛ በተጨማሪ በዛ ቡድን ስር እንግዲህ ምን መጠናቀቅ አለበት ምን መስራት አለበት ቀን ዛሬ ቀን ምን ሰርቶ መዋል አለበት እያንዳንዱ ግሩፕ የስራ ድርሻ ምን ይሆናል የሚለውን ነገር ነጥዬ አሳውቃቸዋለሁ ማለት ነው። ያው ይሄን ነገር በትክክል ስራቸውን እንዲወጡና በትክክል ምን መስራት እንዳለባቸው እንዲያውቁ ይረዳል ማለት ነው። ለዛ ነው እንግዲህ ሁሉንም ነገር ነጥዬ የማወጣው ወይንም ደግሞ የማሳውቃቸው ይሄን ነገር ማሳወቅ በጣም ብዙ ጥቅም አለው። አንደኛ ልጆቹን ተጠያቂነት ስሜት እንዲሰማቸው ያደርጋቸዋል ማለት ነው። የበታች ሰራተኛ ተጠያቂነት ለሚሰራው ስራ ተጠያቂነት ስሜት እንዲሰማው ሆኖ መስራት አለበት ብዬ አምናለሁ። እንደኔ ምክንያቱም ያ የማይሰማው ነገር ከሆነ እና በትክክል ምን መስራት እንዳለበት ከፋፍለን ስራዎችን ካልሰጠናቸው ግድ የለሽ ይሆናሉ። መስራት ያለባቸውን ነገር አያቆም በዘፈቀደ ነው የሚሰሩት። ስለዚህ እንደዚህ ግብ ወይንም ደግሞ አላማ ከግብ አይደርስም ማለት ነው። በቂ የሆነ ምርታማነት አይመጣም ማለት ነው። ለዛ ስለሆነ እንግዲህ ይሄን ነገር ነጣጥዬ ነው። የማወጣው እና ይሄ ሁሉም የስራ ድርሻ ምን እንደሆነ ለየቡድን መሪዎቻቸው አሳውቃለሁ ማለት ነው። ስለዚህ ያንን ነገር ፈጽመው እንዲውሉ እና ተግተው እንዲሰሩ እነግራቸዋለሁኝ ወይንም ለቡድን ሀላፊዎቻቸው አሳውቃለሁ ያን ስራ እሰጣለሁ ማለት ነው። ያው የቡድን ሀላፊዎች ደግሞ ለእያንዳንዱ ልጆች ወይንም በቡድናቸው ውስጥ ላሉ ሰራተኞች የስራ ድርሻ ይሰጧቸዋል። ወይንም ደግሞ ለሁለትም ምናምን አድርገው ብቻ እንደዛ ይሰጧቸውና ያንን እንዲወጡ ያደርጋሉ ማለት ነው። እንግዲህ ስራን ያው በተዋረድ በዚህ መልኩ እንዲፈጸም ነው የማደርገው። ሁሉም ሰራተኛ እንግዲህ ከ ማንኛውም ሰራተኛ የተባለ እዛ ጋር ሁሉም ሰራተኛ ለሚሰራው ነገር ተጠያቂ መሆን አለበት። ሀላፊነት ወስዶም መስራት አለበት። ስለዚህ በሃላፊነትና በታማኝነት እንዲሰሩ እንደዛ አድርጌ

እሺ ጥያቄው ምን ይላል የቀረ ምግብ ትበላለህ ወይ? ይላል እኔ እንግዲህ ብዙም የቀረ ምግብ አልበላም አልወድምም ሙሉ በሙሉ ማለት ይቻላል። እና ምግብም ለማስቀረት ላለማስቀረት በጣም እጥራለሁ ምግብ ስበላ መጥኜ ነው የማወጣው ያወጣሁትን ምግብ ደግሞ ለመጨረስ ጥረት አደርጋለሁ። ምክንያቱም በጣም በትንሹ ነው የማወጣው መጨረስ ያለብኝን እጨርሰዋለሁ ብዬ የምገምተውን ያህል ምግብ ነው የማወጣው። እንግዲህ ያን ያወጣሁትን ምግብ ከተመገቡ በኋላ ተጨማሪ ብጨምር ይሻላል ካልጠገብኩኝም ደግሞ ምግቡ ካልበቃኝ ተጨማሪ አነስተኛ ምግብ ጨምሬ እመገባለሁኝ ወይም እበላለሁ እንጂ ብዙም እንደዚህ እየተረፈ ወይንም የቀረ ምግብን መብላት አያስደስተኝም ደስ አይለኝም። ያው አንደኛ ነገር በስራቱም ላይከደን ይችላል ያ የተረፈ ምግብ ሁለተኛ ነገር የእጅ ንክኪ ስለሚኖረው እንግዲህ ያ ነገር ደግሞ ለጤና ትንሽ ጥሩ አይደለም ብዬ አስባለሁኝ። ያው እንደዛ ነው የምጠቀመው። ግን ያው አሁን ልጅ እያለን በጣም እንበላ ነበረ ይሄ የ እንትን ያለ የቀረ ምግብን የመብላት በሀል ነበረ። ምንድነው? እሱ እንደውም ያው በገጠር ምን ይደረጋል። አዋቂ የሚባሉ ወይንም አዋቂ ማለት ያው ትልቅ ሰው ማለት ነው። ገጠር ላይ ትልልቅ ሰዎች አዋቂ ነው የሚባለው። እንግዲህ ይሄ ለምን አዋቂ ነው አንደ ሚባል አላውቅም። ያው እነሱ ልክም ነው ግን አዋቂ ነው። ግን ያው ይሄ ምንድነው የሚያስተምረን የራሱ የሆነ ትምህርት አለው እኮ። ኑሮ በራሱ የሚያስተምረን ነገር አለ ማለት ነው። ስለዚህ ያ ራሱ እውቀት ነው ማለት ነው አየህ። ይሄ አዋቂ የሚለው ነገር ማለት ነው ግን በአባባል እንደዛ ይባላል አዋቂ ከአዋቂ ጋር አትብላ ምናምን ይባላል። መብላት የለብህም። ከአዋቂ ጋር ምናምን ይባላል። ያው በተለምዶ እንግዲህ ገጠር አካባቢ ላይ እንደዛ ይባላል አዋቂ ማለት ትልቅ ሰው ማለት ነው። እና ያው አሁን ነገር ሳስበው ትንሽ ተገርሜ ነው። እና ያው ከእነሱ በልተው የተረፈ ምግብ ለልጆች ይሰጣል። እና ያው ጥርግ አድርገን ነው የምንበለው ልጅ እያለ ማለት ነው ከአዋቂ ላይ እየተረፈ ምግብ ይሰጠናል እና እሱን እንበላለን። ያው ጨርሱ ይባላል እሱን እንጨርሳለን እንደዛ ነው። ልጆች ብዙ ጊዜ እንደዛ እንበላ ነበረ በፊት ላይ ያው አሁን ላይ ግን ደስ አይለኝም። ማለት እንደዚህ የተረፈ ምግብ ምናምን ሰው በልቶ የቀረ ምግብ መብላት ብዙም አያስደስተኝም እና አልበላማ አሁን ላይ ልጅ እያለሁ ግን እንደዛ በጣም አበላ ነበረ። እንደውም እንደ ባህል ተደርጎ ያው ልጅ ልክ ልካዋቂ በልቶ የተረፈውን ነገር ነው የሚሰጠው። እንግዲህ ይህ ነገር ይመስለኛል ያው በፊት በብዛት ነው ምግብ የሚቀርበው በተለይ እንግዳ ሲመጣ። እንደ ግብዣም እየተደረገ ብቻ። ብዙ ምግብ በአንዴ ይቀርባል። ሰዎች ተሰብስበው እንግዲህ ያው እስከሚጠግቡ ድረስ ይበላሉ። ግብዣም በኢትዮጵያ ውስጥ አሁን ግብዣ ሲጋበዝ ትንሽዬ ምግብ ተደርጎ አይጋበዝም እንደዛ በቃ በጣም ብዙ ምግብ ነው ሰውየው በልቶ ጠግቦ ምናምን የሚያስተርፈው የሚያህል በቃ ትርፍ የሚሆን የሚያህል ምግብ ነው። የሚቀመጠው በአንዴ ማለት ነው። እና ይህ በቃ እንደ እንዴት እንደ ባህል ነው የሚቆጠረው። አላውቅም ብቻ። ይሄ ነገር እና ብላ ምናምን ተብሎ ያው ሰው እንዳይሳቀቅ እና ይሄ ሆዱ ይገመታል የሚባል ከይሉኝታ አንፃር ይመስለኛል። ያው ይሉኝታ ይመስለኛል። እና ያ ይሉኝታ እንዳይዘው በጣም ብዙ ምግብ ይቀመጥ እና ከዛን ሰውየው የሚበላውን ያህል ይበላና ምን ያህል እንደበላ አይታወቅም። ማለት ነው ምግቡ ስለሚተርፍ ማለት ነው። ስለዚህ እንደዛ ተደርጎ ነው ያው የሚሰጠው ከዛ በኋላ ያ ከሰው ላይ የተረፈው ምግብ ለልጆች ይሰጣል ማለት ነው። ግን አሁን ላይ ይሄ ነገር እየቀረ ነው። ማለት አሁን እንደዚህ ከተማዎች አካባቢ ላይ እንደዚህ ያለ ነገር እየቀረ ነው። እና ምግብም ሲበላ ለምሳሌ በየግል ነው ብዙ ቤቶች ላይ እንደዚህ የሚበላው ሳህን ይሰጣል። አሁን በፊት ላይ በትሪ ምናምን ነበር ተሰብስቦ ያ እንግዲህ ብዙ ምግብ እንዲተርፍ መጠን እንዳይታወቅ ይደረጋል። አሁን ግን ያው ሳህን ይደረግ እና የቀሪ ምግብ እንዳይኖር በሳህን የሚፈልገውን ያህል ሰውየው እንዲያነሳ እድሉ ይሰጠዋል ማለት ነው። ሰውየው የሚፈልገውን ያህል ያነሳና ከዛም በኋላ የራሱን የሆነ ምግብ ይበላል ማለት ነው። ስለዚህ ያው ይሄ ብዙ ምግብ የመትረፍ እድሉም ዝቅተኛ ነው። እና አሁን ላይ ደግሞ ልጆቹም እንደዛ የተመለሰ የቀረን ምግብ አይበሉም እንደውም በቃ በጣም እንደውም ያሁን ልጅ እንደውም አይበላም በጭራሽ ማለት ነው። ጭራሹም እንደውም አይበሉም። ስለዚህ ያው ትልልቅ ሰዎችም ወይ

የምትመኘው ስራ ምንድነው? ይላል እንግዲህ ልጅ ሆኜ የተለያዩ የስራ አይነቶችን እመኝ ነበረ ያው ምኞት ብዙ ጊዜ ልጅነት ላይ ነው ያለው ብዬ ነው። ከልጅነት ጊዜ ያለውን ልነሳና ልናገር እና የተለያየ ስራዎችን እመኛለሁኝ። ለምሳሌ ጋዜጠኝነትን በጣም እመኝ ነበረ እና ጋዜጠኛ ለመሆን በጣም እፈልግ ነበረ። ከዚህም የተነሳ ያው ጋዜጠኞችን በጣም አዳምጥ ነበረ። የተለያዩ ፕሮግራሞችን ሲያዘጋጁ ወይንም የተለያዩ ዝግጅቶችን ሲያዘጋጁ እንግዲህ ጋዜጠኞችን እከታተል ነበረ እና ሲያወሩ ሲናገሩ በጣም ደስ ይለኛል። ነገሮችን የሚተነትኑበት ሁኔታም ትንሽ ለየት ያለ እና ደስ የሚል አይነት አቀራረብ አላቸው ይሄ የራሱ የሆነ ክህሎት የተሰጣቸው ክህሎት አለ ማለት ነው። በተፈጥሮም እና ከዛ በተጨማሪ እንግዲህ በትምህርት ደግሞ በሳይንስ ብዙ የሚያዳብሩት ነገር አለ እርግጥ ጋዜጠኝነትን ስናይ ያው ዝም ብሎ የሚመጣ ነገር አይደለም። ብዙ መማር ብዙ ማንበብ ይጠይቃል። ምክንያቱም ብዙ ነገሮች አሉ ያው ብዙ ነገር ማወቅ ይጠበቅብናል። ያው ሰዎች ፊት ስንወጣ ወይንም ደግሞ ሰዎች እኛን የሚያዳምጡን እኛ ከእነሱ የተለየን መሆን አለብን። ያ የተለየን ስንል ለምሳሌ ይዘን የምንመጣው መረጃ ሊሆን ይችላል ይዘን የምንመጣው ጽሁፍ ሊሆን ይችላል። እነዛን ነገሮች እንግዲህ የምናቀርብበት መንገድ ምን ያህል እውነተኛ ነው? ወይስ ምን ያህል ህዝቡ ያዳምጠናል? ህዝቡንስ ያማከለ ነው ወይ? አቀራረባችን ከባህላችን እና ከቱፊታችን የወጣ አይደለም ወይ? እና ደግሞ ለምሳሌ ሰዎችን ሊያስቀይም ይችላል ወይ? የምንናገረው ነገር አግባብ ነው ወይ? አነጋገራችን ለዛችን የንግግራችን ዘይቤ አግባብነትን የጠበቀ ነው ወይ? ብዙሃኑ ህዝብ ሊሰማን ይችላል ወይ ሊያዳምጠን ጊዜ ሰጥቶ ጆሮ ሰጥቶ ሊያዳምጠን ይችላል? ወይ የሚለው ነገር በጣም ወሳኝነት አለው። ይህ ነገር እና ያው አንዳንድ በጣም ታዋቂና በህዝብ ዘንድ በጣም ተወዳጅ የሆኑ ጋዜጠኞች አሉ እኛም የምናውቃቸው ያው ከበፊትም ጀምሮ ረጅም ጊዜ በጋዜጠኝነት የሰሩ ሰዎች አሉ። እነዚህ ሰዎች እንግዲህ በጣም ብዙ ልምድ ይኖራቸዋል እዚህ ጋዜጠኝነት ሙያ ላይ እና ያው የሰው መውደድም አላቸው በጣም ብዙ ሰው ይሰማቸዋል። ያዳምጣቸዋል በቃ እነሱ ያቀረቡት ነገር በጣም ደስ የሚል አለ። እና ከዚህ ውስጥ አንዱ እንግዲህ እኔ ያው በልጅነቴ በጣም ዜና አዳምጥ ነበረ። ከታተላለሁ በሬዲዮ እና በሬዲዮ ያው ምስል አናይም ድምጽ ብቻ ነው። የምንሰማው እንግዲህ ዜና ስከታተል ከጋዜጠኞች ውስጥ አለምነህ ነዋሴን በጣም አስታውሰዋለሁ። ያው የአማርኛ ጋዜጠኛ ነው በአማርኛ ቋንቋ የሚዘግብ ጋዜጠኛ ነው። ይህ ጋዜጠኛ እንግዲህ ድምፁም ትንሽ ለየት ያለ ነው። ከዛ በተጨማሪ እንግዲህ አቀራረቡ በጣም የተለየ ነው። በቃ ማለት በጣም ደስ የሚልና አእምሮአችን ውስጥ እንዲቀር አድርጎ ነው። ነገሩን የሚያቀርብበት ሂደት ማለት ነው። ያው አንዳንድ ጊዜ እኮ ያንን መረጃ በወሬ መልክ ልንሰማው እንችላለን። ግን በወሬ መልክ የሰማነውና በጋዜጠኛ አፍ ሲነገር በጣም የተለያየ ነው። ምክንያቱም ጋዜጠኛ የራሱ የሆነ የአቀራረብ ክህሎት አለው። አንደኛ የሰውን ጆሮ ለመሳብ ይረዳል ማለት ነው። ይሄ የአቀራረብ ክህሎት ቋንቋ አጠቃቀሙ አቀራረቡ ቅላጼው እንደገና ደግሞ መረጃዎቹን እንዴት እንደሚያሰባጥራቸው ያው አማርኛ ቃሉ ትንሽ ይገርማል። እና እነዛን ነገሮች እንግዲህ በቅድም ተከተል ሲያቀርባቸው በጣም የማይረሳና ከሰዎች ልብ ውስጥ ያለ ጋዜጠኛ ይመስለኛል። አሁን ላይ ብዙ አናየውም በጋዜጠኝነት እኔንጃ እንግዲህ እና በጣም ጎበዝ ነው። ማለት አንደኛ ድምፁ ሁለተኛ አንድን ዜና እንዴት አድርጎ እንደሚያዘጋጀውና እንዴት አድርጎ እንደሚያነበው በቃ በጣም የሚገርም ነው። ማለት አንዳንዴ ነገሩን ሲያነብ ወይንም ደግሞ እዛ ጋር ሲያቀርብ ልክ እዛ ነገር ውስጥ እንዳለን እዛ ቦታ ላይ እንደሄድን አድርጎ ነው። እዛ መሃል ላይ እንደሆንን አድርጎ እንዲሰማን ነው የሚያደርገን ማለት ነው። ያው ቃላቶቹ አእምሮአችን ውስጥ እንግዲህ ምስልን እንዲፈጥሩ አድርጎ ነው የቃላት አጠቃቀሙ። ያው ከዛ አንፃር በጣም እወዳለሁ ጋዜጠኝነት በጣም ደስ ይለኝ ነበረ። እንግዲህ ያው እንደ አጋጣሚ ሆኖ ያው ጋዜጠኝነት አላጠናሁኝም። ግን በጣም የምወደው የምመኘው የሙያ መስክ ነው። ይሄ ጋዜጠኝነት እና በጣም ደስ ይለኝ ነበረ ያው ሬድዮ ላይ በጣም እከታተል ነበረ

የስራ እድል እየፈለክ ነው ይላል። እንግዲህ የስራ እድል እየፈለኩኝ አይደለም በአሁን ሰዓት። ምክንያቱም ያው በቂ የሆነ ስራ አለኝ። እና ያንን መደበኛ ስራ እሰራለሁኝ። ከመደበኛ ስራዬ በተጨማሪ እንግዲህ የምሰራቸው የተለያዩ የመስመር ላይ ስራዎች አሉ። ለምሳሌ እንደዚህ አይነት ያለውን ስራ አሁን የምሰራውን ስራ አይነት ነገሮች ተመሳሳይ የሆኑ ስራዎችን እሰራለሁ። እነዚህ ስራዎች እንግዲህ ያው ሲለቀቁ የአንድ እንትን ቡድን አለን። እዛ ቡድን ውስጥ እንግዲህ መረጃ እንለዋወጣለን። የምንለዋወጠው ተመሳሳይ የዚህ አይነት ስራዎች በሚወጡበት ሰዓት ያንን መረጃ የሚያውቅ ሰው ያጋራናል ማለት ነው። ስለዚህ በዛ መሰረት እንግዲህ እንደዚህ ያሉ ስራዎችን እሰራለሁኝ ማለት ነው። ከዛ በተጨማሪ እንግዲህ ያው መደበኛ ስራ ስላለኝ ያው መደበኛ ስራ እሰራለሁኝ። እና ያው በትርፍ ሰዓቴም ይህንን የመሰለ እንደዚህ የመሳሰሉ ስራዎች ወይንም ባለንበት ቦታ ሆነው የሚሰሩ ስራዎችን እሰራለሁ ማለት ነው። እና ያው ስለዚህ በዚህ ሰዓት እየፈለኩኝ አይደለም። ግን ያው ስለ ስራ መፈለግ ስናነሳ ያው ብዙ ጊዜ ስራዎችን ፈልጌ አውቃለሁ። ስራዎችን ስፈልግ እንዴ እንግዲህ የተለያዩ ማህበራዊ ሚዲያዎች ላይ ይለቀቃሉ ስራዎች። የተለያዩ ስራዎች ይለቀቃሉ። ያው ሀገር ውስጥም የተለያዩ አሁን ላይ በተለይ ያው ድርጅቶች እና የተለያዩ ተቆዋማት የራሳቸው የሆነ ማህበራዊ ሚዲያ ይኖራቸዋል። በዛ ማህበራዊ ሚዲያ አማካኝነት ክፍት የስራ ቦታ ያወጣሉ ወይንም ደግሞ እዛ ላይ ይለቃሉ ማለት ነው። ሰዎች እንግዲህ በቀላሉ ከቤታቸው ሆነው ያንን ነገር ማየት ወይንም ደግሞ መረጃውን መከታተል ይችላሉ። ከዛም በኋላ አሁን ነገሮች በጣም ቀላል እየሆኑ መጥተዋል። እንግዲህ ያን የሚፈልግ ሰው ወይንም መስፈርቱን የሚያሟላ ሰው እቤቱ ሆኖ ዳታን በመጠቀም ወይ ኢንተርኔትን በመጠቀም ያንን ስራ ማመልከቻ ማስገባት ይችላል ማለት ነው። እንግዲህ የራሱ የሆነ የማመልከቻ ቅጽ ይኖረዋል። እነሱ ያንን ቅጽ አዘጋጅተው እዛው እንግዲህ ይለቃሉ። እዛው ማህበራዊ ሚዲያ ላይ ይለቃሉ። እና የተለያዩ ሊንኮች ይኖራሉ። እነዛን ሊንክ ነክተው ሲገቡ እንግዲህ ወደ መመዝገቢያ ቅጽሁ ይወስዳቸዋል ማለት ነው። ያንን በጥንቃቄ ከሞላ በኋላ ወይንም ደግሞ መስፈርቱን የሚያሟላ ከሆነ እንግዲህ ያሉትን መረጃዎች እና የስራ ልምድ የትምህርት ደረጃ አንድ ላይ አድርጎ ያስገባል ማለት ነው። አለኝ የሚለውን ፋይል አንድ ላይ አያይዞ ይልካል ማለት ነው። ስለዚህ በዚህ መሰረት እንግዲህ ያመለክታል ማለት ነው። እንደውም አሁን ላይ በጣም ይሄ ከስራ ቅጥር ጋር በተመለከተ የመጀመሪያ ዙር የቃለ መጠየቅ ፈተናን የሚያካሂዱት ብዙ ጊዜ እዛው በመስመር ላይ ነው የሚሆነው። ብዙ ድርጅቶች በተለይ የነዚህ ሀገራችን ውስጥ ያሉ የእርዳታ ድርጅቶች እንደዚህ ያለ አጠቃቀም ይጠቀማሉ ማለት ነው። ይሄኛውን ስርዓት ያው በኢሜል እንዲያስቀምጥ ያደርጋሉ። እንትኑም ሲላክ በኢሜል አማካኝነት ያው ኢሜል እንድናስገባ ያደርጉና ያ ኢሜል ከገባ በኋላ እንግዲህ በኢሜል አድራሻችን መረጃውን በደንብ የላክነውን ፋይል እና የላክነውን የግላችንን መረጃ በደንብ አጣርተው ካዩ በኋላ መስፈርቱን የምናሟላ ከሆነ እና እነሱ የፈለጉት አይነት ነገር ከሆነ ኢሜል ይልኩልናል ማለት ነው። ኢሜሉ እንግዲህ ለ የመጀመሪያ ፈተና የፈተናው የጽሁፍ ፈተናም ሊሆን ይችላል። ወይንም በመጀመሪያ ደረጃ እንግዲህ ቃለመጠይቀም ሊሆን ይችላል። እንደየራሳቸው እንደሚያወጡት እንትን ነው። ብዙ ጊዜ የጽሁፍ ፈተና ያደርጉታል የመጀመሪያ ዙር ፈተናን። ያ ፈተና እንግዲህ በመስመር ላይ ነው የሚሆነው ማለት ነው። ያ ማለት ተፈታኙ በአካል መሄድ አይጠበቅበትም። ስለዚህ ያው እቤቱ ሆኖ ሊንክ ይላክለታል። በዛ ሊንክ መሰረት ይገባል ማለት ነው። እና ሊንኩ ሲገባ ያው ጥያቄው ሙሉ ለሙሉ እዛ ሊንክ ላይ ይለቀቅለታል። ይህ ነገር በሰአት የተገደበ ይሆናል ማለት ነው። ሰዓት አለው የሚለቀቅበት ሰዓት። የዛ ሰዓት ላይ ይለቀቃል። ከዛም በኋላ ጥያቄዎች ይኖራሉ። እነዛን ጥያቄዎች እንግዲህ እያሳለፈ ይሞላል ማለት ነው። ከሞላ በኋላ ያው መጨረሻ ላይ ሰብሚት ይላል ወይንም ደግሞ ይልካል ማለት ነው። በዛ መሰረት እንግዲህ ውጤቱ ታይቶ ተገምግሞ ካለፈ ያው ኢሜል ይደርሰዋል ማለት ነው። ሰውየው በአካል ሳይሄድ የዚያ አይነት ስራ።

እሺ ለምን ያህል ጊዜ በዚህ ስራ ሰርተሃል? ይላል። እንግዲህ። ላይ ያው አሁን በምሰራበት የስራ መደብ ላይ ረጅም ጊዜ ሰርቻለሁኝ አንድ ሁለት አመት ይሆነኛል እንግዲህ ያው ስራዎችን የመቀያየር ባህሪ አለብኝ። ምክንያቱም ምንድነው አንድ ስራ ላይ በጣም ብዙ አመት መስራት አይመቸኝም። ብዙም አንደኛ ነገር ያው እዛ ነገር ላይ ያለኝ እውቀት እየቀነሰ ነው የሚሄደው። ወይንም ደግሞ ባለሁበት የመቆም አይነት ሁኔታ ስለሚሆን። ወይንም ደግሞ ስለሚኖር ያ ስሜት ስለሚሰማኝ። ስራዎችን መቀያየር ወይንም ደግሞ ይሄ ማለት ከሌላ ቦታ ምናምን ወደ ሌላ ቦታ ሳይሆን ግን አለ አይደለ እዛው ላይ ሆኖ ግን የተለየ አይነት ስራ መስራት በጣም ያስደስተኛል። ያው ደስ የሚለኝ ነገር በገባሁበት ስራ ላይ ወይንም ደግሞ በምሰራበት የስራ ቦታ ላይ ነገሮችን ለመቀየር በጣም እሞክራለሁ የራሴን የሆነ አሻራ ለማሳረፍም እሞክራለሁ። እንደዛም ደግሞ አሳርፌያለሁ ብዬ አስባለሁኝ። በገባሁበት ስራ ላይ። ያው መጀመሪያ ላይ ባለሁበት ስራ ላይ እንጂ ከዛ በኋላ ሁለተኛ ሶስተኛ ላይ በደምብ ልምድ እያዳበርኩ ስለመጣሁኝ። ያው የራሴን የሆነ አሻራ ለማሳረፍ እና ማለት ጥራት ያለው አካሄድ ጥራት ያለው ስራ ለመዘርጋት ነው በጣም የማስበው ማለት ነው። እና ያ ነገርም በጣም ያስደስተኛል። አንዳንድ ጊዜ አንዳንድ ቦታዎች ላይ ስራ ቦታዎች ላይ ስናይ በጣም የተወሳሰቡ ነገሮች አሰራሮች ይኖራሉ። እነዛ የተወሳሰቡ አሰራሮች ከባድ ሆነው ሳይሆን ሰዎች አንዳንድ ጊዜ ባለማወቅ እንደዛ ያደርጋሉ። ሌላው ደግሞ ያው በግድ የለሽነትም አንዳንድ ሰው እያወቀም በጣም ግድ የለሽ ይሆናል። ምን አደከመኝ የሚል ስሜት። ይሄ ምን አለብኝ ወይንም ምን አገባኝ የሚል ስሜት ይሄ በቃ አጠቃላይ የስንፍና ስሜት ያለበት ሰው አለ። እና ነገሮችን የዛን ያህል መልፋት ምናምን የማይፈልግ ሰው አለ። ግን እኔ ያው ስራ ላይ ከሆንኩ። ይሄ ደሞዜን አይደለም የማስበው እና እንደውም አሁን ላይ ወደኋላ ተመልሼ ሳየው ከደሞዜ በላይ ነው የምሰራው ብዬ አምናለሁኝ። ምክንያቱም ነገሮችን ለመቀየር ለማስተካከል በጣም እጥራለሁኝ እና ይሄ ነገር እንደውም ትንሽ ከአለቆች ጋር ብዙ ወደ አልሆነ ነገር ውስጥ ይከታል። ማለት ያው በተለይ እንደዚህ አፍሪካኖች ወይንም ደግሞ ሀበሻ የሆነ ስሜት ይሰማዋል ማለት ነው። ስራ ላይ የዛ አይነት ስሜት ሊሰማን አይገባም። ሁሉም ሰው የራሱን የሚችለውን ያህል መስራት አለበት። ሲሰራ ደግሞ በቅንነት መስራት አለበት። ማሻሻል መለወጥ የሚችለውን ነገር ማሻሻል አለበት። ነገ እዛ ቦታ ላይ እዛ የስራ መደብ ላይ እሱ ላይኖር ይችላል። ስለዚህ ግን ያው ባይኖርም የራሱን የሆነ አሻራ ጥሎ የራሱን የሆነ የአሰራር ሂደት ዘርግቶ አስተካክሎ መውጣት አለበት። ይህንን ስል ግን ያው ከድርጅቱ አሰራር ህግ እና ደንብ ውስጥ ይውጣ ማለት አይደለም። አንዳንድ ጊዜ የድርጅቱን ህግና ደንብ ራሱ በትክክል አክብሮ መስራት። የስራን በጥራት ለመስራት ይረዳናል ማለት ነው። ያንን ነገር ያው አክብሮና በትክክል በተቀመጠለት ህግና ደንብ መሰረት ብዙ የማይሰራ ሰራተኛ ስላለ ነው። እንግዲህ በተቻለ መጠን ባለውበት የስራ መደብ ላይ እነዚህ ነገሮች አስተካክዬና ጥርት ባለ መልኩ ወይንም ደግሞ ደንበኛ እንዲደሰት አድርጌ የመስራት ነገር አለ። ያ ነገር እኔ በራሴ በጣም ነው ደስ የሚለኝ እና በጣም ነው የምረካው። አንድ ስራ መሰራቱ ብቻ ሳይሆን በምን አይነት መንገድ ተሰራ። የሚለው ነገር ለሰዎች ግልጽ መሆን አለበት። ለአለቆች ለበላዮቻችን ግልጽ መሆን አለበት። እና የምንሰራው ስራ ደግሞ ብዙ ጊዜ ግልጽ በሆነ መንገድ እና ለሰዎች በሚገባ አይነት መንገድ መቀመጥ አለበት። ውስብስብ ያለ አሰራር ሌላ ሰው መጥቶ ሊያነበው ቢሞክር ሊያየው ቢሞክር ለመረዳት መረጃ ለመውሰድ ቢሞክር ምንም አይነት መረጃ አያገኝም ማለት ነው። የተወሳሰበ አሰራር ከየት መጣ ይሄ ነገር ምንድነው? መሰረቱስ ምንድነው የሚለውን ነገር አያገኝም ማለት ነው። ስለዚህ በቀላሉ መረጃዎችን መውሰድ አይችልም። አለቆች ቢመጡ ባለቤቶች ቢመጡ በቀላሉ መረጃ መረጃን እንዲያገኙ አድርጎ መስራት አለበት። ማንኛውም ሰራተኛ ምክንያታዊ ሆኖ ነው እዛ ጋር መስራት ያለበት ማለት ነው። ለሚሰራው ስራ ምክንያታዊ መሆን አለበት። ለሚያስቀምጠው መረጃም ምክንያታዊ የሆነ መረጃ ማስቀመጥ አለበት። የዛ ነው እውነተኛ ይሄ እውነተኛ ነው መረጃ እውነተኛ መረጃ ነው ተብሎ ይታመናል ወይንም ደግሞ እንደመረጃ ይያዛል ማለት ነው። ካለበለዚያ ግን ያው ምንጩ የማይታወቅ

እሺ ምን ይላል ጥያቄው መዘመር ትወዳለህ ወይ? ይላል አዎ በጣም ነው የምወደው መዘመር በጣም ነው የሚያስደስተኝ። እንደገና ያው ዝማሬዎችንም መስማት በጣም ደስ ይለኛል። ከዚህ ጋር በተያያዘ እንግዲህ ያው ቤተክርስቲያን እሁድ ላይ በተለይ ጠዋት ላይ ቤተክርስቲያን ነው የማሳልፈው እሁድን እሁድ የእረፍት ቀን ነው። ስለዚህ በቤተክርስቲያን አሳልፋለሁ ቤተክርስቲያን እንግዲህ የተለያየ ዝግጅት ይኖራል። ከዝግጅቶቹ መሃል አንዱ ዝማሬ ነው። እንግዲህ ይህ የመዝሙር አገልግሎት ይሰጣል። የሚዘምሩ የራሳቸው የሆነ የተዘጋጁ ህፃናት አሉ ልጆች ወጣቶች ተብሎ ይህ አሉ ማለት ነው። እነዚህ እንግዲህ እነዚህ ልጆች ወይንም ደግሞ ወጣቶች መዝሙር ያጠናሉ። ያን ያጠኑትን መዝሙር እንግዲህ እሁድ ቀን ህዝብ በተሰበሰበበት ያቀርባሉ ማለት ነው። ይዘምራሉ ማለት ነው እንግዲህ እኛም ያው ተከትለን አብረን እየተቀበልን እንዘምራለን። እና ለረጅም ሰዓት ይዘመራል። ይህ በጣም ደስ የሚል ነገር ነው ማለት ነው። መዝሙር ከዛ በተጨማሪ ደግሞ ያው ቤተክርስቲያን ላይ። በተለያየ ሁኔታ ወይንም ደግሞ በተለያየ ጊዜ ያው መዝሙርን ይቀረባል። ወይንም ደግሞ እናቀርባለን ሰዎች መዝሙርን ይዘምራሉ ዘማሪያንም አሉ። እነዛ ዘማሪያን እንግዲህ መዝሙርን የሚዘምሩት ምንድነው? ለምሳሌ አመታዊ ክብረ በዓል ሲኖር ይሄ ከእሁድ ቀን በተለየ አመታዊ ክብረ በዓል ሲኖርና በዛ በሚከበርበት ቀን ያው ታቦት ከገባ ወይንም ጽላት ከገባ በኋላ መዝሙር ይቀርባል ማለት ነው። እንግዲህ ረጅም ሰዓት ይዘመራል። እየተቀባበሉ ይዘምራሉ እኔም እንግዲህ ያው ወደዛ ጠጋ ብዬ እዘምራለሁ አብሬ እዘምራለሁ እና በጣም ነው ደስ የሚለው። በጣም ደስ የሚል ስሜት ይሰጣል። እንደገና አይምሮን በጣም ነው የሚያድሰው በቃ በጣም የተለየ የሆነ ስሜት ነው ያለኝ ማለት ነው። ስለዚህ በጣም ነው የምወደው ይሄን መዝሙር መስማትም ሆነ መዘመር በጣም ያስደስተኛል። እና እንደዚህ አመታዊ ክብረ በዓል ሲኖር በተለይ ያው በዝግጅት በተለያዩ የተለያዩ ዝግጅቶች አሉ እንግዲህ በዝግጅት መሃል መዝሙር ይቀርባል። እንግዲህ ያ መዝሙር ያው በማይክ ተደርጎ ሁሉም ሰው እንዲዘምር ተደርጎ ይለቀቃል ወይንም ደግሞ ይዘመራል ማለት ነው። የሚዘምር ሰው አለ ከመድረክ ላይ ሆኖ ማለት ነው። እንግዲህ ህዝቡ ደግሞ ያው ምእመኑ ደግሞ ይቀበላል ያጨበጭባል እልልታ አለ። ከዛ ጋር ከመዝሙሩ ማጀቢያ ነው እልልታና ጭብጨባ። ያው ምስጋና መግለጫ ነው ለፈጣሪ ምስጋና እየገለጽን ነው ማለት ነው። ስንዘምር ከዛ በተጨማሪ እንግዲህ መዝሙሩን የሚያጅብልን የተለያየ የሙዚቃ መሳሪያዎች አሉ። ለምሳሌ ከበሮ ዋነኛው ነው። ከበሮ ይመታል በደንብ ነው ከበሮ ይመታል ቤተክርስቲያን አካባቢ ላይ። እና ያው ከበሮ መቾች የሚችሉ ልጆች አሉ። ይሄ እንግዲህ ያው ተምረው ነው ካልተማርን ከበሮ ይዘን እንምታ ብንል መምታት አንችልም። እንደውም የሆነ አባባል አለ ከከበሮ ጋር የተያያዘ ምን ይባላል? እንደ አፈ ታሪክ ነው የሚባለው ወይንም እንደ አባባል ነው። ከበሮ በሰው እጅ ያምር ሲይዙት ያደናግር ይባላል። ይህ ማለት እንግዲህ ያው ከበሮን ሰዎች ይዘው ሲመቱት በጣም ነው ደስ የሚለው በጣም ያምረናል። እና ቀላል ይመስለናል። ማለት ያን ነገር ስናየው በቃ ቀላል ነገር ነው የሚመስለን እነሱ ሲመቱት ምናምን በጣም ቀላል ይመስለናል። ግን ከበሮ የምመታበት የራሱ የሆነ ዘዴና ጥበብ አለው። እና ያንን ዘዴና ጥበብ ወይንም ክህሎት ካልተማርንና ካልተለማመድን ለምሳሌ የሆነ ሰው ይዞ ከበሮ ሲመታ በጣም ደስ ብሎን። ተቀብለን እንምታ ብንል መምታት አንችልም። ወይንም ደግሞ ልክ ያንን የሆነ የስልት ያንን የሆነ የድምጽ ስልት ማውጣት አንችልም። ስለዚህ ይሄ በቃ ጥሩ የሆነ እንትን አይሰጥም ማለት ነው። እና ያው ከበሮ የራሱ የሆነ የአመታት አመታት ስልት አለው ጥበብ አለው ክህሎት አለው። ያን ነገር እንግዲህ እነሱ ያው ቤተክርስቲያን አካባቢ ላይ በመማር ነው የሚያመጡት ለረጅም ጊዜያቸውን ያሳልፋሉ ማለት ነው። እና ይማራሉ የተለያዩ መዝሙሮችን ሲያጠኑ ከበሮ እንዴት እንደሚመታ በዛው ይማራሉ ማለት ነው። ጎን ለጎን አንድ ላይ ነው የሚማሩት እየመቱም እንግዲህ የሚያስተምራቸው አለ። ከዛ በተጨማሪ እንግዲህ ያው የመዝሙር ጥናት ይኖራል። ሌላው ከዛ ከመዝሙር ጥናት በተጨማሪ ያው ወረብም አለ። ወረብም ያው ፈጣሪን የማመስገኛ ሂደት ነው ልክ እንደ መዝሙር ሆኖ እንቅስቃሴን ይጨምራል

ሾርባ ትወዳለህ ወይ? ይላል ጥያቄው። አዎ በደንብ ነው። ሾርባ የምወደው እንግዲ ሾርባ ከተለያየ ነገር። ይዘጋጃል በቤት ውስጥ ከተለያየ ነገር ሾርባን አዘጋጃለው። ሁለት አይነት ሾርባ አለ። አንደኛው የሾርባ አይነት እንግዲ የጾም ሾርባ ብለን የምንጠራው ወይንም ደሞ የአታክልት ሾርባ ነው። ይህ የአታክልት ሾርባ እንግዲ ከተለያየ ነገር ይዘጋጃል የተለያዩ አታክልቶችን በመጠቀም ማዘጋጀት እንችላለን። ምን ምን እናካትታለን? ስንል እንግዲ አንደኛ ምስርን መጠቀም ይቻላል። ሌላው ደሞ መኮሮኒን እንጠቀማለን። ከዛ በተጨማሪ ድንችን እንጠቀማለን። ሌላው ደሞ ካሮትን እንጠቀማለን። እንግዲ እነዚን ነገሮች ተጠቅመን ሾርባ ማዘጋጀት እንችላለን። ያው እንዴት ነው የምናዘጋጀው? ይሄ የጾም ሾርባ ተብሎ የሚታወቀውን ሾርባ የምናዘጋጅበት ሂደት እና ለመግለጽ ያህል። ለምሳሌ ያ ይሄ ድፍን ምስርን በደንብ አድርገን እናጥበዋለን ያው ቆሻሻው ከለቀምን በኋላ። ያጠብነውን ድፍን ምስር በውሃ አድርገን እንጥደዋለን። እሳት ላይ እና ያ ልክ ድፍን ምስሩ እንዲበስል ነው ሚጣደው። ምክንያቱም ሁሉም አይነቶች ያው በተመሳሳይ ሰዓት ውስጥ ስለማይበስሉ። እናበስለዋለን መጀመሪያ ድፍን ምስሩን ድፍን ምስራችን ከበሰለ በኋላ አውጥተን እናጠነፍፈዋለን። ውሃውን ውሃውን ካጠነፈፍን በኋላ የተወሰነ እንዲ ደቀቅ እንዲልና እንዲዋሃድ እንፈጨዋለን። በምንፈጨው ምንድነው? እንድጠዋለን ሚባለው እሱም ጠርሙስ እናጥብና በጠርሙስ እንድጠዋለን ማለት ነው። የተወሰነ ይዳጣል። ከዛም በኋላ ያ የተዳጠው ይቀመጥና ሌላ ምንድነው የምናደርገው? ሽንኩርት እንከትፋለን ቀይ ሽንኩርት ማለት ነው። ቀይ ሽንኩርት ከትፈን እንግዲ በብረት ድስት አድርገን እንጥዳለን። የተወሰነ እናበስለውና ዘይት መጠነኛ የሆነ ዘይት እንጨምርበታለን። ዘይቱን ከአንድ ላይ ከሽንኩርቱ ጋር በደንብ አርገን እናቁላላዋለን ወይንም እናማስለዋለን። ከዛን ከተማሰለ በኋላ ምን እናደርጋለን? ካሮት ካሮት በቅርጽ አድርገን እንከትፋለን። ያ በቅርጽ የተከተፈው ካሮት ሽንኩርት ውስጥ ዘይቱና ሽንኩርት ውስጥ ይገባል ማለት ነው። ስለዚ አንድ ላይ ከካሮቱ ጋር አብረን እያዋሃድን መጠነኛ የሆነ እሳት አድርገን እናበስለዋለን ማለት ነው። ከዛን ያን ካበሰልን በኋላ ድንች የተላጠ ድንችና እሱም በተገቢ መልኩ በቅርጽ ተደርጎ ይቆራረጣል ማለት ነው። ያ ድንች ከዛን ድንቹ ያው ካጸዳነው ከታጠበ በኋላ የተቆራረጠውን ድንች አስገብተን አንድ ላይ እናማስላለን ማለት ነው። ያው እንዲዋሃድ በዘይትና በሽንኩርት እና ያው ካሮቱ አለ እሱን የተወሰነ ነገር እሳት ከመታው በኋላ ብዙ አንቆይም። ከዛን መኮሮኒ እንጨምራለን ማለት ነው። መኮረኒያችንን የተወሰነ አማስለን ቅድም ላይ የ ቅድም ላይ ያበሰልነውን ድፍን ምስር እንጨምርና አንድ ላይ እንግዲ ሁሉንም እናዋህዳለን ማለት ነው። እንግዲ እነዚን ውሃ በተወሰነ መልኩ ጠብ እያደረግን እናዋህዳለን። ከዛን ያ በደንብ በዘይትና በሽንኩርቱና ሌሎቹም ነገሮች አንድ ላይ አደባልቀን የተወሰነ እሳት እያስመታን ካማሰልን በኋላ መጠነኛ የሆነ ውሃ እንከልስበታለን ማለት ነው። እንጨምርበታለን በአናት ከዛም በኋላ እንከድነዋለን ያ ያው ምንድነው እንዲበስል ነው ምንከድነው። ስለዚ እና በደንብ እንዲዋሃድ ነው። እንዲወፍርልንም ነው ምንከድነው ከዛን እሱን ከድነን ምን እናረጋለን? ዝንጅብል እንፈገፍጋለን። እና ያ የፈገፈግነውን ዝንጅብል ሌላ ደሞ ነጭ ሽንኩርትም እናዘጋጃለን ማለት ነው። አንድ ላይ ዝንጅብልና ነጭ ሽንኩርቱን አንድ ላይ በማድረግ እንከትፋለን። እና ያው እንጨፈጭፈዋለን እሱን ዝንጅብልና ነጭ ሽንኩርቱን ጭፍጭፍ አድርገን በአናት እንጨምራለን ያ የተወሰነ ሲንተከተክ በአናት እንጨምረዋለን ማለት ነው። በአናት ጨምረን እንግዲ እናማስለዋለን እና ያው የተለያየ ቅመም ካለን ቅመም እናደርግበታለን። ቅመም ከሌለን ግን ይሄ የዛን ያህል ችግር የለውም። ነጭ ሽንኩርትና ዝንጅብሉ ቆንጆ የሆነ ቃና እንዲኖረው ይረዳል ማለት ነው። ስለዚ ያ በቂ በሆነ መንገድ ከበሰለና ከተዋሃደ በኋላ እናወጣዋለን። ያወጣነውን እንግዲ የሾርባ መጠጫ እቃ አለ እዛ እቃ ውስጥ ቀንሰን ገልብጠን በማንኪያ አድርገን መጠቀም እንችላለን ማለት ነው። እንግዲ በጣም ጠቃሚ ነው። ሾርባ ሰውነትን ለመጠገን በሽታን ለመከላከል በጣም አሪፍ የሆነ የምግብ አይነት

ምን ይላል ጥያቄው እንግዲህ ጠዋት ምን ትመገባለህ? ይላል እንግዲህ ጠዋት የተለያየ ነገር ልበላ እችላለሁ። ልመገብ እችላለሁኝ ለምሳሌ ብንወስድ ፍርፍርን መውሰድ እንችላለን ፍርፍርን ብዙ ጊዜ ጠዋት ጠዋት የምመገበው የምግብ አይነት ነው። ይህ የምግብ አይነት እንግዲህ የሚዘጋጀው ከእንጀራ ነው በዋናነት ይመስለኛል ያው ኢትዮጵያ ውስጥ ብቻ የምንመገበው የምግብ አይነት ነው። እንግዲህ ያው ያንን ያልኩበት ምክንያት ኢትዮጵያ ብቻ ነች እንጀራን እንግዲህ ባህላዊ ምግቧ አድርጋ የምትወስደው ለዛ ነው። ይህንን ያልኩት ስለዚህ ፍርፍር እንዴት ይዘጋጃል? ብለን ስናይ እንግዲህ አዘገጃጀቱ ያው መጀመሪያ ሽንኩርት እንከትፋለን የተከተፈ ሽንኩርት በብረት ድስት አድርገን እሳት ላይ እንጥደዋለን ማለት ነው። የተወሰነ ያህል እሳት ከመታው በኋላ ሽንኩርቱን ዘይት እናደርግበታለን ዘይቱን ከሽንኩርቱ ጋር አንድ ላይ እናማስለዋለን ማለት ነው። ያንን ያማሰልምነውን ዘይትና ሽንኩርት ላይ በርበሬ እንጨምራለን ያው በርበሬ እንግዲህ የራሱ የሆነ ጣዕም አለው። ይሄ ማቃጠሉ በራሱ በጣም አሪፍ የሆነ ጣዕም እንዲሰጥ ያደርገዋል ማለት ነው። ከዛን ከዛ በኋላ ያው በርበሬው በደንብ ይማሰላል አንድ ላይ ከሽንኩርትና ዘይቱ ጋራ ከዛ ውሃ ጠብ እየተደረገ ይማሰላል እስከሚበቃው ድረስ ማለት ነው። ያ እንግዲህ ተማስሎ ሲያበቃ የተወሰነ ውሃ እንጨምርበታለን ውሃው መጠነኛ ውሃ ነው። የሚጨመረው ብዙ ውሃ አይጨመርም እዚህ ጋር ከዛን ውሃው በደንብ ከተንተከተከ በኋላ ቅቤ ካለን ቅቤ እንጨምርበታለን ማለት ነው። እንደገና ደግሞ ነጭ ሽንኩርትም ካለ ነጭ ሽንኩርት ጨፍጭፈን እንጨምራለን ማለት ነው። ያ ቆንጆ ቃና እንዲሰጠው ያደርግልናል ከዛም በኋላ እንጀራ አውጥተን እንጀራውን በተወሰነ መንገድ በመቆራረጥ እዛ ውስጥ እንጨምርና አብረንና እናላውሰዋለን ማለት ነው። ከዛ በኋላ እሳት አናስመታውም እናወጣዋለን ያንን እንግዲህ ከተለያየ ነገር ጋር እንመገበዋለን ቁርስ ሰዓት ላይ ነው። የምንመገበው ይሄንን ምግብ ለምሳሌ ያህል ከሻይ አብሮ ሊቀመጥ ይችላል። እንደ ማባያነት ደግሞ ፍርፍሩን እንደ ማባያነት ሌላ እንጀራ ልናደርግ እንችላለን ወይንም ደግሞ ዳቦም ልናደርግ እንችላለን ያው በዳቦ አድርገን አንድ ላይ እያያዝን እንበላለን ማለት ነው። እንግዲህ ይሄም ያው ፍርፍርም አንድ የቁርስ ምግብ ነው። ሌላው ደግሞ ቅንጬ አለ ይሄም ባህላዊ ምንዕልባት ሌላ ቦታ ላይ ሊኖር ይችላል ከእህል የሚዘጋጅ ነው። ቂንጬም አንዱ የቁርስ ቁርስ ላይ መመገብ የምንችለው የምግብ አይነት ነው። ቅንጬ የሚዘጋጀው እንግዲህ ከተለያየ ነገር ነው ከተለያየ የእህል ዝርያዎች ነው ለምሳሌ ከገብስ የሚዘጋጅ ቅንጬ አለ ያው ተከክቶ ነው ቅንጬ ሲዘጋጅ ያው ክኩኑ ገብሱ ተከክቶና ከተጸዳ በኋላ እንግዲህ ታጥቦ ይቀቀላል ማለት ነው። ከተቀቀለ በኋላ ጨው ይገባበታል እና የራሱ ማቁላያም ተደርጎ የሚሰራበት ሁኔታ አለ። እንዲሁም መጠቀም ይቻላል ቅቤ አድርጎ ማለት ነው። ከሌላኛው ደግሞ የቂንጬ የምናዘጋጅበት ወይም የምንሰራበት ደግሞ ስንዴ ነው ያው ስንዴ ከተካካ ስንዴ ቅንጬን እናዘጋጃለን። ከዛ በተጨማሪ ከአጃ ከሚባል የእህል ዘር ቂንጬ እናዘጋጃለን ያው የአጃ ቂንጬ ይባላል ማለት ነው። እንደዚህ ከቦቆሎም ይዘጋጃል የቦቆሎ ቂንጬ በመባል ያው ብዙ አያጠግብም ግን የበቆሎው በጣም የሚያምር የሆነ ከለር ነው። የሚሰጠው እና ይጣፍጣል ግን ብዙ አያጠግብም የበቆሎ ሲሆን እና ከእነዚህ ነገሮች ቂንጬን ማዘጋጀት እንችላለን። ያው ቂንጬን እንግዲህ ቅቤ እላው ላይ በማድረግ እንጠቀመዋለን በጣም ጥሩ የሆነና ቀለል ያለ የቁርስ ምግብ ነው። ይሄን ምግብ ያው እራት ላይም ብንመገበው ማታ ላይ ብንመገበው አሪፍ ነው ይመከራል። ቆንጆ ነው ማለት ነው እና ያው ቂንጬን በዚህ መልኩ አዘጋጅተን ቁርስ ላይ እንበላዋለን ማለት ነው። በተለያዩ የምግብ ቤቶች ላይም ይሄ የቁርስ ምግብ ስለሆነ እንግዲህ ቁርስ ሰዓት ላይ ያዘጋጁታልና እሱን አዘጋጅተው ያው ለተጠቃሚ ይሸጣሉ ማለት ነው። ሌላው ነገር ያው ፉል ነው ፉል ማለት እንግዲህ ወጥ ነው። ከባቄላ የሚዘጋጅ ነው። ስለዚህ ከባቄላ ተከክቶ እና ያ ባቄላ ይቀቀላል ከተቀቀለ በኋላ የተወሰነ ይወጣና ይዳጣል። እና ከተዳጠ በኋላ እሱ ተቀምጦ ሌላ ማቁላያ ይዘጋጅለታል። ከዘይት የሚዘጋጅ ዘይት ሽንኩርት ተደርጎ በርበሬም አንዳንድ ጊዜ ይጨመራል በርበሬ ተደርጎ

እሺ ጥያቄው ምን ይላል በአንድ ጊዜ ብዙ ስራዎችን ትሰራለህ ይላል? እንግዲህ አዎ እሰራለሁኝ በአንድ ጊዜ አዎ ብዙ ስራዎችን ልሰራ እችላለሁ። ግን የምሰራበት መንገድ ይለያያል ስራዎቹ የተለያዩ አይነት ስራዎች ከሆኑ። እሰራለሁኝ ለምሳሌ ቤት ውስጥ ሆኜ ጠዋት ላይ አሁን ይህንን እየተቀዳው ነበረ ወይንም ደግሞ ይሄን ቅጂ እየሰራው ነበረ። እና ለምሳሌ ቅጂውን እየሰራሁኝ በመሃል እስከሚገባ ወይንም ደግሞ ሰሚት እስከሚለኝ ሌላ ስራ እሰራለሁኝ። ያም ምንድነው? ወጥ እየሰራው ነበረ የምሰራው ወጥ ደግሞ የወጡ የ የጎመን ወጥ ነው ጎመን እየሰራሁ ነበረ እና ያው ጎመን ረጅም ሰዓት እየቀነጠስኩ ነበረ። እንግዲህ የጎመን ወጥ ስንሰራ መጀመሪያ ጎመኑን እንቀነጥሳለን የቀለጠስነውን ጎመን ደግሞ በደንብ እናጥበዋለን። እና ያንን ነገር እየሰራሁ ነበረ ጎን ለጎን ማለት ነው ይህንን እየሰራሁ ከዛን ጎን ለጎን ያንን እንትን እየሰራሁ ነበረ ወጥ እየሰራሁ ነበር ማለት ነው። ከዛን እሱን ወጡን ስጨርስ ደግሞ ሌላ ደግሞ ያው ቡና ማፍላት ጀመርኩኝ ማለት ነው። ስለዚህ በመሃል ላይ ይሄን ሪከርድ እያደረኩኝ እንደዛ በመሃል ላይ ደግሞ ቡና እያፈላሁኝ ነበር ማለት ነው። ስለዚህ ያው አንድ ስራ እየሰራሁ ተጨማሪ ሌላ ስራ እንደዛ እሰራለሁ ብዙ ጊዜ እንደዚህም አደርጋለሁኝ እሰራለሁኝ ግን አንዳንድ ጊዜ ያው ትንሽ ሀሳባችንን ሊሰርቅ ይችላል። ይህ ነገር ግን ያው ሀሳብንም ቢሰርግም ይሄ በማይረብሽ ወይንም ደግሞ ሁለቱን እንትን የማይል ከሆነ መስራት የምንችል ከሆነ ብንሰራ አሪፍ ነው ብዬ እገምታለሁ። ግን ያው ረጅም ጊዜ አይሰራም እንዲህ ያለ ነገር ምክንያቱም ሀሳባችንን ወደ አንዱ ስለሚሄድ ለምሳሌ አንዱን እየሰራን ከዛን እያሳረፍን ሲሆን አሪፍ ይሆናል ማለት ነው። ያንን ያልኩበት ምክንያት ለምንድነው? አሁን ለምሳሌ ያንን እንደ ምሳሌነት እየጠቀስኩት አንደኛ ነገር ይህንን ነገር ስሰራ ሌላ ተጨማሪ የሆነ ማለት ይሄ ይሄኛውን ሰሚት እስከሚል ድረስ ስለሆነ የሰራሁት ብዙ እንትን አይፈልግም ማለት ነው። ስለዚህ ለዛ ነው እንደዛ የሰራሁት ማለት ነው። ግን አንዳንድ ትኩረት የሚፈልጉ ስራዎች ከሆነ ወይንም ደግሞ አሁን ለምሳሌ እንደዚህ እየተቀዳሁ እያለ ሌላ ስራ አልሰራም። ምክንያቱም ያው አስቤ ስለማወራ አይሆንም ማለት ነው። ስለዚህ አስቡ ለመስራት አይሆንም ስለዚህ ሀሳብ ብዙ የማይፈልጉ ስራዎች ወይንም ደግሞ በእጅ ብቻ የሚያልቁ ስራዎች ከሆኑ ግን መስራት ይቻላል ማለት ነው። እና እንደዛም ያው እሰራለሁኝ አንዳንድ ጊዜ እሰራለሁ እንደዚህ። በእጅ አንዳንድ የሚሰሩ ነገሮች ወይንም ደግሞ የእጅ ስራዎች ከሆኑ እሰራለሁኝ ደርቤ የመስራት ነገር አለ። ግን ያው የሚመከረው ምንድነው? አንድን ነገር ደርቦ ከመስራት ይልቅ እንደዛ ከመስራት ይልቅ ቅደም ተከተል ሰጥቶ በቅደም ተከተል መስራት ነው። የሚሻለው ያው በቅደም ተከተል የምንሰራው ነገር ብዙ ጥቅም አለው ምክንያቱም አንደኛ ትኩረታችንን ሙሉ ለሙሉ የምንሰራው ነገር ላይ እናደርጋለን ወይም እዛ ላይ እናውላለን ማለት ነው። በሁለተኛ ደረጃ እንግዲህ የምንሰራው ነገር አሪፍ ሆኖ እንዲሰራ ይረዳናል በቅደም ተከተል ከሆነ ማለት ነው። አንዱን ጨርሰን ወደ አንዱ እናልፋለን ስለዚህ ያ አሰራር በጣም አሪፍ ነው። ይሄ ነገሮችን ደራርቦ ከመስራት ባለፈ በቅደም ተከተል ቢሰራ ነው ብዬ የማምነው ወይንም አሪፍ የሚሆነው ስለዚህ ሰዎችም ስራዎችን ሲሰሩ ደራርቦ ከመስራት ይልቅ በቅደም ተከተል ቢሰሩ ብዬ እመክራለሁኝ። እና ያው ይህ የሚጠቅመው እንግዲህ ጥራት ያለው ስራም ለመስራት በቅደም ተከተል ነገሮችን መስራት አስፈላጊ ነው ብዬ ስለማምን ነው። እና እንግዲህ ከዛ በተጨማሪ ያው ደራርቦ ከመስራት ይልቅ ቅደም ተከተል አውጥቶ ወይንም ደግሞ መቅደም ያለበት ስራ የትኛው ነው የሚለውን ነገር ለይቶ ማውጣቱ የሚሻለው። ምክንያቱም ያው መጀመሪያ ላይ መድረስ ያለበት ስራ መጀመሪያ ላይ እንሰራዋለን ማለት ነው። ከዛም በኋላ በዛ ቀደም ተከተል መሰረት ወይንም ደግሞ በዛ መሰረት እየቀጠልን ቀጣይ ላይ መሰራት ያለበትን ስራ እንሰራለን ማለት ነው። በዚህ መልኩ ብንሰራ የበለጠ ውጤታማ እንሆናለን። ያው ደራርበርን ከመስራት ይልቅ በዚህ መልኩ ብንሰራ ነው የተሻለ የሚሆነው ብዬ አምናለሁ። እንደኔ ይሄ የግል አስተያየቴ ነው። እና

እሽ። ጥያቄው ምን ይላል? ቅመማ ቅመም የበዛበት ምግብ ትወዳለህ ይላል። ብዙ አልወድም እውነት ለመናገር። ቅመማ ቅመምም ብዙ አልጠቀምም እና ይሄ ቅመማ ቅመም የበዛበት ምግብ እንግዲህ ለመመገብ የራሳችን የአመጋገብ ሁኔታ በጣም ወሳኝነት አለው ብዬ አምናለሁ። ምክንያቱም ቅመማ ቅመም የበዛበትን ምግብ ስንመገብ በደንብ የሆነ ይሄ የምግብ ሂደታችን ወይንም ደግሞ የመመገብ ስርዓታችን ትንሽ ጥንቃቄ ሊደረግበት ይገባል። ምክንያቱም እነዛ ቅመማ ቅመሞች በቂ የሆነ ምግብ የማንመገብና በቂ የሆነ ውሃ የማንጠጣ ከሆነ እነዛ ቅመማ ቅመሞች እንግዲህ ጨጓራችንን የመንካት ሀይል አላቸው። ስለዚህ ጨጓራችንን ሊነኩ ስለሚችሉ እንደዛ ማድረግ የለብንም ብዬ አስባለሁኝ። እና በደንብ ይሄ አመጋገቡን አስተካክሎ የሰዓት ጠብቆ የማይመገብ ሰው ቅመማ ቅመም የበዛበት ምግብ የሚበላ ወይንም የሚጠቀም በብዛት የሚጠቀም ከሆነ እንግዲህ የተለያየ ችግር ሊፈጠር ይችላል። እዚህ ጋር ምክንያቱም ጨጓራ በተጎዳ ወይንም ደግሞ ጨጓራችን ሲነካ እንግዲህ የተለያየ ፊታችን ላይ የሚወጡ ነገሮች ምልክቶች ይኖራሉ። እነዛ ምልክቶች የፊታችን የጨጓራችንን መቆጣት በዋናነት ያመለክቱናል ማለት ነው። ስለዚህ እዚህ ላይ ጥንቃቄ ሊደረግበት ይገባል። ያው ቅመም የራሱ የሆነ ጠቀሜታ አለው ብዙ ጠቀሜታ አለው አንደኛ ነርቫችንን ያነቃቃል ሙሉ የሆነ ይሄ ስርዓታችንን ያነቃቃልናል በጣም ቆንጆ ነው። ለጤናም ተስማሚ ነው። ግን የበዛበት ነገር መጠቀም ጥንቃቄ ማድረግ አለብን ማለት ነው። በዛው ልክ እንግዲህ ያው ጨጓራችንን የማይጎዱ ነገሮችን መጠቀም አለብን ጎን ለጎን ማለት ነው። እንጂ ያው ብዙ ተመጋቢ ላልሆነ ሰው ወይንም ደግሞ እንደዚህ ምግብ ተከታትሎ ለማይበላ ሰው ቅመማ ቅመም የበዛበት ምግብ መጠቀም እንግዲህ ጉዳት አለው። ከዛም አልፎ ተርፎ እንግዲህ የ እንደዚህ ፊት ላይ የሚወጡ የተለያዩ ምልክቶች ሊያወጣ ይችላል። እኛ በተለምዶ እንግዲህ ማድያት ብለን የምንጠራው ምልክት ሊወጣብን ይችላል ማለት ነው። እዚህ ላይ ተጠንቅቀን ማድረግ አለብን። ምክንያቱም አንዳንዴ ሰዎች ስለተመቻቸው ወይንም ስለተስማማቸው ለእኛ ይስማማናል ማለት አይደለም እነሱ ለእኛ የማይስማማን ነገር ለአንዱ ሰው ሊስማማው ይችላል። ይሄ ነገር እንግዲህ ከደም አይነታችንም ጋር ሊገናኝ ይችላል። እና እንደዛ ስለሆነ ያው ይሄን ቅመማ ቅመም የበዛበትን ምግብ ከመመገብ ይልቅ ትኩረታችንን ከ የሚመቸን ወይንም ደግሞ የሚስማማን አይነት የምግብ አመጋገብ ስርዓት ላይ ብናተኩር የተሻለ ነው ብዬ እመክራለሁኝ። እና እኔ ብዙ ተጠቃሚ አይደለሁም እንደዚህ አልወድምም እንደዚህ ተጠንቅቄ ምናምን አድርጌ ምናምን የምጠቀም አይነት ሰው አይደለሁም። ያው አሁን ላይ ለምሳሌ ቅመም በቤቴ ውስጥ የለም። እና እንደዛ በቃ ተጠቃሚ አይደለሁኝም በአጠቃላይ ማለት ይቻላል። ያው ለማጣፍጫነት የምጠቀመው ነጭ ሽንኩርትን ነው። ነጭ ሽንኩርትንም ያው ብዙ ጊዜ አላበዛም አልፎ አልፎ ግን እጠቀማለሁኝ። እና ደግሞ እኔ እንትን ከምል ይልቅ ያው ሌላ ሰው ሲጠቀመው ይሻለኛል። ምክንያቱም ያው ይሄ ከእንትን ጋር በተያያዘ ለምሳሌ ነጭ ሽንኩርት ስንጨፈጭፍ ፊታችን ላይ የመሽተት ነገር ይኖራል ያ ነገር ደግሞ ብዙም አላርጂ ምናምን ነገሮችን ሊቀሰቅስ ይችላል። እና ይሄ ብዙ የቅመም አድናቂ አይነት ሰው አይደለሁኝም። ማለት ጥሩ አይደለም ማለቴ አይደለም ግን ጥሩ ነው። ግን ስንጠቀመው በተለይ ይሄ ተገቢ በሆነ መንገድ ብንጠቀመው መጠነኛ በሆነ መንገድ ብንጠቀመው እመክራለሁኝ። እኔ ለሌሎችም ሰዎች ምክንያቱም አንዳንድ ሰዎች ያው ቅመም በጣም እሚያበዙ አሉ። ማለት እሚመገቡት ምግብ ላይ ለምሳሌ አሁን እኛ በምንበላው ምግብ ላይ ቀይውጥ ከበላሁኝ በርበሬ ውስጥ ቅመም አለው የራሱ የሆነ ቅመም አለው ሽሮ ሲዘጋጅ ቅመም አለው። ስለዚህ ያ ቅመም በቂ ነው ብዬ ነው የማስበው አንዳንዴ ቅመም በበዛ ቁጥርም ያው የወጡን ጣዕም ያጠፋዋል። በጣም ስለሚቀያየጥ አንድ ላይ ማለት ነው። ስለዚህ መለስተኛ በሆነ መንገድ ብንጠቀመው የተሻለ ነው። ብዬ እመክራለሁኝ። እና አንዳንድ ቅመም የሚፈልጉ ወይንም ደግሞ የተለየ ጣዕም የሚፈልጉ ነገሮች አሉ ለምሳሌ አሳ ስናዘጋጅ ብናደርግበት አሪፍ ነው። አሳ ያው ራሱን የቻለ ተፈጥሮአዊ ምግብ ነው። ስለዚህ ሌላ ምንም አይነት ነገር ስለሌለው እዛ ላይ ቅመም ብናደርግበት በጣም ቆንጆ የሆነ ጣዕም ይኖረዋል። ሌላው ደግሞ ያው ስጋ ስንጠብስም ብናደርግበት በተወሰነ መንገድ ችግር የለውም ማለት ነው

እሺ ጥያቄው ምን ይላል መተግበሪያዎችን ታወርዳለህ ወይ ይላል? አዎ ብዙ አይነት መተግበሪያዎችን አወርዳለሁ እንደየ ማለት እንደየጥቅማቸው ለምሳሌ አንድ መተግበሪያ የሆነ ሰዓት ሊያስፈልገኝ ይችላል ስለዚህ በሚያስፈልገኝ ሰዓት እንግዲህ የመተግበሪያውን አወርደዋለሁ ማለት ነው። ያንን መተግበሪያ እንዴት እንደሚሰራ ለማየት እና ለማጥናት እሞክራለሁ ማለት ነው። ከዛ በተጨማሪ ያው አክፋፈቱን ወይ አሰራሩን ወይንም ምን ጥቅም እንዳለው ካወቅኩ በኋላ አወርዳለሁ ማለት ነው። እንግዲህ ከፕሌይ ስቶር ላይ አወርዳለሁ ብዙ ጊዜ በስልኬ አማካኝነት ነው መተግበሪያዎችን የማወርደው። ያው ካወረድኩ በኋላ እንግዲህ የሚጠይቀኝን የራሱን የሆነ መረጃ አስገባለታለሁ ያንን መረጃ ካስገባው በኋላ ያው የራሴን የሆነ አንድ እንትን እከፍታለሁ ማለት ነው። እዛ ላይ ከዛም በኋላ ለምፈልገው አገልግሎት እጠቀምበታለሁ ማለት ነው። ያንን መተግበሪያ ግን ያን መተግበሪያ ለምሳሌ ተጠቅሜበት ከዛ በኋላ የማልጠቀምበት ከሆነ መልሼ ልደልተው እችላለሁ። ምክንያቱም እማያገለግለኝ አይነት ነገር ከሆነ እደልተዋለሁ ማለት ነው። ወይንም አጠፋዋለሁ ማለት ነው። ከስልክ ላይ ምክንያቱም ያው ቦታ እንዳይዝብኝ ነው የማጠፋው ሌላ ነገር ሳይሆን ቦታን አንዳንድ መተግበሪያዎች ቦታን ስለሚያጨናንቁ ቦታ እንዳይዝብኝ አጠፋዋለሁ ማለት ነው። እና ያው ብዙ አይነት መተግበሪያዎችን በተለያየ ጊዜ አወርዳለሁኝ እንግዲህ ያው ሁሉም የየራሳቸው የሆነ ጥቅም ይኖራቸዋል በተለያየ ምክንያት ነው የማወርዳቸው ማለት ነው። ለምሳሌ አሁን ይሄኛውን ስራ ስሰራ ይሄንን ቅጂ ስቀር ስቀዳ የዚህ እንግዲህ ያው እንደሚታወቀው የዚህ የክፍያ እንትኑ የሚሄደው በሜታ ማስክ በሚባል መተግበሪያ ነው ማለት ነው። ያንን መተግበሪያ እንግዲህ አውርጃለሁኝ ያው አውርጄ ከፍቻለሁ የራሴን የሆነ መረጃ አስገብቼ ስለዚህ ይህንን ሜታምማክስ እንግዲህ አሁን ነው የከፈትኩት እና ያው ልጠቀምበት ነው ማለት ነው። አሁን ስለዚህ በዚህ መንገድ ነው የምጠቀመው ወይንም ደግሞ መተግበሪያዎችንም እማወርደው ከዚህ በፊትም እንግዲህ የተለያዩ መተግበሪያዎችን አውርጄ አቃለሁኝ እና እንደዛም የምጠቀምባቸው የተለያዩ መተግበሪያዎች አሉ። ለምሳሌ ያህል ብንወስድ አሁን ቴሌግራም የራሱ የሆነ መተግበሪያ ነው። እና ይሄን መተግበሪያ ለተለያየ ነገር እጠቀምበታለሁ ቴሌግራም እለት ተእለት ኑሮዬ ላይ እንግዲህ ብዙ ነገሮችን ከሰዎች ጋር መልእክት ለመላላክ የተለያዩ መረጃዎችን ለመለዋወጥ በቴሌግራም እጠቀማለሁኝ። አሁን ላይ እና ያ በጣም ስለሚያገለግለኝ በጣም ቆይቻለሁ ቴሌግራምን አውርጄ መጠቀም ከጀመርኩኝ ያው ብዙ ሰዎችም እንደዚህ ስማርት ፎን ያላቸው ሰዎች መተግበሪያዎችን ያወርዳሉ ብዬ አስባለሁ እንደዛም ያው አውርደው ይጠቀማሉ። ግን ምንድነው? የማደርገው ያው መጀመሪያ አንድን መተግበሪያ ሳወርድ ከማውረዴ በፊት ጥቅሙ ምን እንደሆነ ለማወቅ እሞክራለሁኝ። ከዛም በኋላ ነው እንግዲህ መተግበሪያውን የማወርደው ምክንያቱም ጥቅሙ ምን እንደሆነ የማላውቀውን መተግበሪያ አላወርድም። ጨርሶ አላወርድም በቃ እንደዚህ ያለ መተግበሪያ ምክንያቱም ምን እንደሚጠቅመኝ የማላውቅ ከሆነ አላወርድም መተግበሪያውን ማለት ነው። ስለዚህ በዚህ መንገድ ነው መተግበሪያዎችን የማወርደው። እንግዲህ ብዙ አይነት መተግበሪያዎችን በተለያየ ጊዜ አወርዳለሁኝ እንደየ ጥቅማቸው ማለት ነው። ከዚህ በፊት ለምሳሌ ኢሞን አውርጃለሁኝ። ከዛ በተጨማሪ ደግሞ ዋሳፕ ሌላ ያው ኢሞ አለው ዋሳፕ አለኝ። ቴሌግራም አለኝ ራሱ ፌስቡክ ቲክቶክ ብቻ ብዙ ናቸው። አሁን ላይ እንዲህ ነው ማለት አይቻልም በጣም ብዙ መተግበሪያዎችን አውርጄ አቃለሁ። እንግዲህ ያው እና ብዙ ጊዜ ላይ እንደዚህ መተግበሪያዎችን የማወርደው ልክ ልጠቀምባቸው ስፈልግ ነው። ልክ በቃ ልጠቀምባቸው የምፈልግ ከሆነ የዛን ሰዓት ላይ አወርዳለሁኝ ማለት ነው። አውርጄም እንግዲህ አስፈላጊውን የሆነ መረጃ ሞልቼ ለ አገልግሎት ላይ አውላለሁ ማለት ነው። ወይንም እንዲጠቅሙኝ አደርጋለሁ ማለት ነው። ያው ለምን እንደምፈልገውም ስለማውቅ በዛ መሰረት እጠቀምበታለሁ ማለት ነው። ሰዎችም ያው አሁን የስልካቸውን የይዘት መጠን ለመጠበቅ ሲሉ እነዚህ መተግበሪያዎችን እንግዲህ ልክ ሲያገለግላቸው ወይንም ደግሞ ሲያስፈልጋቸው ቢያወርዱ ብዬ እመክራለሁኝ። ምክንያቱም መተግበሪያዎች በጣም ቦታ ይይዛሉ። ስልካችን ላይ ስለዚህ ዝም ብለን መተግበሪያዎችን የምናወርድ ከሆነ

እሺ ጥያቄው ምን ይላል ሌሎችን ማበረታታት ትችላለህ? ይላል አዎ በሚገባ እችላለሁኝ እና ብዙ ሰዎችን አበረታታለሁ በዙሪያዬ ያሉትን ሰዎች። ሰዎች እንግዲህ በተለያየ ስሜት ውስጥ ሲሆኑ በተለያየ ችግር ውስጥ ሲሆኑ መበረታታትን ወይንም የሚያበረታታቸውን ሰው ይፈልጋሉ። እንግዲህ እነዚህ ሰዎች ያው የሆነ ችግር ሊገጥማቸው ይችላል። ያ ችግር ደግሞ እንግዲህ እነሱ ላይ ብቻ የተፈጠረ ችግር መስሎ ሊታያቸው ይችላል። እና ሰዎች ያው እንደዚህ ያለ ነገር ሲያጋጥማቸው ለሌላ ሰው ችግራቸውን ወይንም የገጠማቸውን ነገር ቢያካፍሉ በጣም የተሻለ ነው ብዬ አምናለሁ። ምክንያቱም ያው ችግሮች አንድ ሰው ላይ ብቻ አይደለም የሚከሰቱት። ወይንም ደግሞ ከችግሩ ይልቅ ችግሩን ልንፈታበት የምንሄድበት መንገድ ነው በጣም ነገሩን እያወሳሰበውና ችግር እየፈጠረ የሚመጣብን ነገር ማለት ነው። ያው ብዙዎቻችን ይሄን ነገር አንረዳም። ወይንም ደግሞ ችግሩን የተረዳንበት መንገድ ነው የሚለያየው ማለት ነው። እንጂ ችግር በራሱ ብዙም ማለት የዛን ያህል እንዳከበድነው ላይሆን ይችላል። እንደኛ አተረጓጎምና ችግሩን የምንፈታበት ሂደት ነው ነገሩን ከባድ እና ቀላል የሚያደርገው። እና እንዲህ ያሉ ነገሮች ያው ሲፈጠሩ ጓደኞቼም ሆኖ ያው የቅርብ ቤተሰቦቼ አንዳንድ ነገር ሲፈጠሩ እንግዲህ ወይንም ደግሞ ሰዎች ተስፋ ሲቆርጡ የተለያዩ ነገሮችን እያነሳሁ እንግዲህ ለማበረታታት እና ያው ወደ ነበረ ጉልበታቸው እንዲመለሱ እረዳቸዋለሁ ማለት ነው። ያው እንደዛ አደርጋለሁኝ ሰውም እንደዛ ይለኛል በዚህ ዙሪያ ላይ ጎበዝ ነሽ ይላሉ። ጓደኞቼ እንግዲህ ያው አንዳንዴ ተስፋ ይቆርጣሉ ያው የሆነ ነገር ይሞክሩና ተስፋ ይቆርጣሉ እንግዲህ ያ ነገር ያው በቃ ይሄን ያህል ድረስ ሞከርኩኝ እንግዲህ አልተሳካም ምናምን ነገር ብለው ትንሽ ተስፋ መቁረጥ ውስጥ ይገባሉ። ያው በዚህ ሰዓት እንግዲህ እኔ ተስፋ እንዳይቆርጡ ወይንም ደግሞ ከዚህ በላይ መሞከር እንዳለባቸውና የተለያዩ ነገሮችን ከዛ ጋር ተያይዞ አንስቼ አወራለሁኝ። ወይንም ደግሞ ያው ከእነሱ በላይ ብዙ ነገር ሰርተው ሳይሳካላቸው ከዛም በኋላ በመጣራቸውና ተስፋ ባለመቁረጥ ደጋግመው በመሞከራቸው ስኬታማ የሆኑ ሰዎችን የማውቃቸውን ሰዎች አንስቼ አጫውታቸዋለሁ። ወይንም ደግሞ ተመሳሳይ እንደነሱ አይነት ችግር ከዚህ በፊት የገጠማቸው ሰዎች ካሉ የነሱን ነገር አንስቼ በምን አይነት መንገድ ችግራቸውን እንደፈቱና እነሱ አሁን ያሉበት ሁኔታ ምንም ማለት እንዳልሆነ እነግራችኋለሁ ማለት ነው። ስለዚህ ያው የዛ ሰዓት ላይ ትንሽ ነቃ የማለት ነገር ይኖራቸዋል ወይንም ያው ይበረታታሉ ማለት ነው። እና የተለያዩ እንደዚህ አነቃቂ ነገሮችንም ያው መናገር እችላለሁ ይመስለኛል። ያው እንደዛ ለራሴም እንደዛ አጠቃምበታለሁ በነገራችን ላይ ለራሴ ራሱ እጠቀምበታለሁ ይሄን ነገር። የሆነ ነገር ብዙ ነገር ሞክሬ ላይሳካልኝ ይችላል ግን ምን ብዬ ነው የማስበው በሰአቱ ሊደክመኝና ላቆመው እችላለሁ ነገሩን። ግን ያው በማግስቱ ወይንም ደግሞ ትንሽ ከቆየሁ በኋላ መልሼ እሞክረዋለሁ ወይንም ደግሞ በሌላ መንገድ ለመሞከር እጥራለሁ ማለት ነው። ምክንያቱም አንዳንድ ጊዜ በሆነ መንገድ ያልተሳካ ነገር በሌላ መንገድ ስንሞክረው ወዲያው ሊሳካ ይችላል። ስለዚህ ምናልባት የሞከርንበት መንገድ የተሳሳተ ሊሆን ይችላል ማለት ነው። ስለዚህ ያው የተለያዩ ነገሮችን ቀያይሬ ለመሞከር እጥራለሁ ማለት ነው። እና የአንዱ ላይ ያው መሳካቱ አይቀርም እንደዛ ብዬ ነው የማምነው። ያው ህይወትም የራሷ የሆነ ልፋት ጥረት ይኖራታል ያለምንም እንግዲህ ያለ ልፋት ያለ ጥረት የሚመጣ ነገር የለም ብዬ ነው። እኔ በራሴ የማምነው ያው ስኬትም ማለት በራሱ አንድ ከጥረትና ልፋት በኋላ የሚመጣ ውጤት ነው። ያንን ነው እንግዲህ ስኬት የምንለው። ምንም አይነት ጥረትና ልፋት የሌለበት ወይንም ደግሞ ምንም ነገር የሌለበት ነገር ስኬት ልንለው አንችልም። ለምሳሌ አንድ ሰው ከቤተሰቡ የሆነ ንብረት ቢወርስ ያ ሰውዬ ስኬታማ ነው ማለት አንችልም። ምክንያቱም ምንም አለፋም አልጣረም የሆነ ሰው ንብረት ሰጠው ማለት ነው ስለዚህ ያንን ገንዘብ ያዘ ማለት ነው። እና ይህ ሰውዬ ስኬታማ ነው አንለውም ማለት ነው ምንም የሄደበት የተጓዘበት መንገድ የለም። ያንን ነገር ለማምጣት ወይንም ደግሞ ያንን ነገር ለመስራት የሄደበት የተጓዘበት መንገድ የለም። ስለዚህ ስኬት በራሷ ጥረትና ልፋት ሂደት የዛ ሂደት ውጤት ነው ማለት ነው። እና ለሰዎች ይህንን ነገር አስረዳለሁ ብዙ ሰዎች ይህን ነገር አይረዱትም። አንዳንድ ሰዎች ትንሽ ነገር ሰርተው ብዙ ነገር ሊያገኙ ይፈልጋሉ ወይንም ደግሞ ራሳቸውን ከሌላ ሰው ጋር ያነጻጽራሉ ይሄ ነገር ተገቢ አይደለም። ነው ብዬ ነው የማምነውም እኔ

እሺ ጥያቄው ምን ይላል የምትወደው አታክልት ምንድነው? ይላል እንግዲህ በዋናነት የምወደው አታክልት ፓፓያ ነው። አሁንም ይህንን የድምጽ ቅጂ ከማድረጌ በፊት ፓፓያ በልቼ ነው እያደረኩ ያለሁት ማለት ነው። ፓፓያ እንግዲህ ያው ከብዙ ነገር በጣም ጠቃሚ የሆነ አታክልት ነው። በዋናነት ያው ለጨጓራ እንግዲህ በጣም ተስማሚ የሆነ ነገር ነው። ሌላው ከዚህ ጋር በተያያዘ እንግዲህ ለአንጀታችንም በጣም አሪፍ የሆነ ነገር ነው። ፓፓያ እኔ ያው አትክልቶች እንግዲህ ብዙ አይነት አትክልቶች ግቢ ውስጥ ስላሉ ብዙ ጊዜ አታክልት አልገዛም ከግቢ ውስጥ ነው የምጠቀመው። ለምሳሌ አቮካዶ አለ ሙዝ አለ እንደገና ደግሞ ፓፓያ አለ። እነዚህ አትክልቶች እንግዲህ ግቢ ውስጥ አሉ ከነዛ ላይ ነው እያወረድኩ የምጠቀመው ወይንም የምንመገበው ማለት ነው። ፓፓያን እንግዲህ በተለያየ መልክ መጠቀም ይቻላል። አንደኛ ፓፓያ ሲበስል ያው እንዲሁ መብላት ይቻላል። ሌላው ነገር ደግሞ ያው በጁስ መልክ ፈጭቶ መጠቀምም ይቻላል። ከዛ በተጨማሪ እንግዲህ ያው በጁስ መልክ ስንል አቮካዶን በጁስ መልክ መመገብ ደስ ይለኛል። አንደኛ በጣም ወፍራም ነው የሚሆነው የአቮካዶ ጁስ በተለይ ውሃ ካልጨመርንበት በጣም ይወፍራል የተወሰነ ውሃ ያወጣል በማድረግ ይገባል ማለት ነው። እና ወፍራም ነው የሚሆነው እሱን ፈጭቶ በማንኪያ መጠቀም ይቻላል። የተወሰነ ስኳር አድርጎበት በዛ መልክ እጠቀመዋለሁ። ያው አቡካዶን በሁለተኛ ደረጃ የምወደው የአታክልት አይነት ነው። አብካዶን እንግዲህ በተለያየ መንገድ እጠቀመዋለሁ ወይንም እንጠቀመዋለን። አንደኛ ነገር አቡካዶን እንዲሁ ቆራርጦ ሲበስል ቆራርጦ ላው ላይ ሎሚ ይጨመቅበትና ከዛን ያው ሎሚ ለአታክልት ነገሮች በጣም ጠቃሚ ነው አታክልቶች በባክቴሪያ የመጠቃት እድላቸው ከፍተኛ ስለሆነ ሎሚ ብናደርግበት በጣም ተመራጭና አሪፍ ይሆናሉ ማለት ነው። እና ያን ሎሚ ካደረግን በኋላ ጨው አደርግበታለሁ የተወሰነ ቃሪያም ካለኝ ቃሪያ ከትፌ አደርግበታለሁ እና እሱን ያው በዳቦ መልክም ይበላል ከዳቦ ጋር አንድ ላይ አድርጎ ቁርስ ላይ እየተለመደ አይነት ምግብ ነው። እንደገና አቡካዶ ከእንቁላል ጋርም አንድ ላይ ይበላል እንቁላል የተጠበሰ እንቁላል ካናት አቡካዶ ቁረጥቁረጥ አድርጎ አድርጎ እንግዲህ አንድ ላይ ይበላል እንደዛም በዛ መልኩ ሌላው አቮካዶን ከፉል ጋር መብላት ይቻላል። እንግዲህ ፉል ተዘጋጅቶ ከወጣ በኋላ ያው ፉል እንደሚታወቀው ከባቄላ የሚዘጋጅ የወጣ አይነት ነው። ይህ የወጣ አይነት እንግዲህ በዋናነት የምንጠቀመው ጠዋት ነው ለቁርስ ሰዓት ላይ ነው የሚሆነው ማለት ነው። ስለዚህ ይህ ፉል ተዘጋጅቶ ከወጣ በኋላ ከአናት ላይ እንግዲህ አቮካዶ ተቆራርጦ ይጨመርበታል ማለት ነው። ከዛን አንድ ላይ በማድረግ በዳቦ ይበላል ቆንጆ የሆነ ቁርስ ነው የሚሆነው። በጣም አቅማችንና ጉልበታችን ከፍተኛ ነው የሚሆነው ይህንን ምግብ ከተመገብን በአጠቃላይ እና በጣም አሪፍ ነው። እንደዛ ሌላ ደግሞ ያው አታክልቶች እንግዲህ የምወደው ነገር አታክልቶች አንድ ላይ ተቀይጠው ተቆራርጦ በሳህን መልኩ ቀርቦ መብላት በጣም ነው የሚያስደስተኝ እና በጣም እወዳለሁኝ ይሄን ነገር። ምክንያቱም ያው ብዙ ጥቅም እናገኛለን ከተለያዩ አታክልቶች ማለት ነው። ለምሳሌ ያህል ብንወስድ ያው ለምሳሌ ብንወስድ ከአትክልት ብንወስድ አቡካዶ አለ ሌላው ፓፓያ አንድ ላይ ተደርጎ አቦካዶና ፓፓያ ከዛን ላው ላይ ሎሚ ይደረጋል አፕል ካለን አፕል እንቆርጥበታለን። ሙዝም ካለ ሙዝም ቆራርጠን እናደርጋለን። ሌላው አናናስም ካለን አናናስ ቆራርጠን እናደርጋለን። እሱን እንግዲህ አንድ ላይ መጠቀም ወይንም ደግሞ መብላት በማንኪያ መብላት ነው። በጣም አሪፍ የሆነ የደም ዝውውርን የሚያስተካክል ለምግብ መፈጨት ምንም የማይከብድ ነገር ለአንጀታችንም ሆነ ለጨጓራ ጋር ተያይዞ ምንም አይነት ችግር የማይፈጥርብንና በጣም አሪፍ ያ አመጋገብ ሂደት ነው እሱ። ከዛ በተጨማሪ እንግዲህ ለምሳሌ ያው አፕንም በጣም ጠቃሚ ነው ይባላል ጠቃሚ የሆነ የፍራፍሬ ወይም የአትክልት አይነት ነው። ግን ይህንን ያው ስንጠቀም አንዳንድ ጊዜ ያው ትንሽ ዋጋው ውድ ነው። ከሌሎቹ አንፃር ሲታይ አፕል ዋጋቸው ውድ ነው ሀገራችን ውስጥ ያው በብዛት አይገኝም ይመስለኛል። ለዛ መሰለኝ የአፕል ዋጋ ውድ ነው ያው አፕል ምርትም ተብሎ እንግዲህ ያው በጣም ተፈላጊ

እሺ ከጎረቤቶችህ ጋር ጥሩ ግንኙነት አለህ? ይላል ርዕሱ አዎ ያው በሚገባ ጥሩ ግንኙነት አለኝ ከጎረቤቶቼ ጋር እንግዲህ በተለያየ ነገር እንገናኛለን። በተለያየ ነገሮች ርዕሶች ላይ የምናወራለን። አንዳንዴ ያው ችግሮችም ሲያጋጥሙን የመፍትሄ ሀሳብ ለመፈለግ ጎረቤቴ ጋር እሄዳለሁኝ ወይንም በቅርቤ ያለ ሰው ጋር ነው የሚሄደው እና ያ ነገር ያው በጣም ጠቅሞኛል ብዬ አስባለሁኝ። አንዳንድ ጊዜ ደግሞ ያው በዓል ሲሆን አመት በዓል ሲደርስ ያው ኢትዮጵያ ውስጥ እንግዲህ አመት ባል ሲደርስ የተለያዩ ምግቦች ይዘጋጃሉ እነዚህ የሚዘጋጁት ምግቦች እንግዲህ ባህላዊ ምግቦች በብዛትና በስፋት ሰፋ ተደርጎ ነው የሚዘጋጀው። እነዚህን ባህላዊ ምግቦች ከተዘጋጀ በኋላ ጎረቤት ይጠራል ማለት ነው። እንግዲህ ጎረቤት ተጠርቶ ጎረቤት ቡና ይፈላና ቡና ሲፈላ ደግሞ ወደ ዳቦ ይቆረሳል። የቡና ቁርስ የተዘጋጀ የቡና ቁርስ ይኖራል ያ የቡና ቁርስ ይሰጣል ዳቦም አብሮ ይታደላል ማለት ነው። በዛ መሰረት እንግዲህ ከጎረቤቶቻችን ጋር አብረን በዓል እናሳልፋለን። የተዘጋጀውን ባህላዊ ምግብና መጠጦች ይቀርባሉ አንድ ላይ ተሰብስቦ የመመገብና ረጅም ሰዓት እየጠጡ ጨዋታ የተለያዩ ጨዋታዎች ይነሳሉ። እንግዲህ ሰዎች ያው ያጋጠሟቸውን ነገሮች በስራ ቦታ ላይ ሊሆን ይችላል። በመንገድ ላይ ወይንም ደግሞ በጉዞ ላይ ሊሆን ይችላል ያጋጠሟቸውን ነገሮች እንግዲህ እያነሱ ያወራሉ ይጫወታሉ። ሀሳብም በዛው ይለዋወጣሉ ማለት ነው። ያው ከጎረቤት ጋራ እንግዲህ እንደገና ደግሞ ያው የተፈጠረ ነገርም ካለ እዛ ነገር ላይ አንስቶ የመወያየት እና የመፍትሄ ሀሳብ የመፈለግ ነገር አለ። በዛ አይነት መልኩ እንግዲህ ከጎረቤቶቻችን ጋር እንግባባለን። እና አብረን የምንሆንበት ሁኔታም አለ ማለት ነው። ሌላው ደግሞ አልፎ አልፎ አንዳንድ ጊዜ ቡና አብረን እንጠጣለን። ያው ቡና ይፈላና ይጠራሉ እና ያው እነሱም መተው አብረን እንጠጣለን ማለት ነው። ያው ቡና አብረን ስንጠጣ እንግዲህ ሀሳብ እንለዋወጣለን። ወይንም ደግሞ የተለያየ ነገሮች እንግዲህ ያጋጠሙን ችግር ሊሆን ይችላል። የተለያዩ ነገሮችን እንግዲህ እንለዋወጣለን በዛው ማለት ነው። ስለዚህ በዛ መልኩ ከጎረቤቴ ጋር በጣም እንግባባለን ጤነኛ የሆነ የግብብነት አለን ማለት ነው። እና ያው ከዛ ባለፈ እንግዲህ ጎረቤት በጣም አስፈላጊ ነው እኛም እዛ እንሄዳለን። እና እዛ ሄደን ምንድነው በቃ ያው ያለውን ነገር ምናምን እንሳተፋለን ምግብ አብረን እንበላለን ያው ምግብ አብሮ መብላት ደግሞ ሰው እንዲተሳሰብ ያደርጋል ይባላል። በኢትዮጵያ ባህል ይህ አባባል አለ። አንድ ሰው ምግብ አብሮ ከበላ ችግር በሚገጥመው ሰዓት ይተሳሰባል ወይንም ደግሞ አይጨካከንም። ይባላል ይረዳዳልም ይባላል። አብሮ የበላ ሰው አብሮኝ በልቶ ጠጥቶ ይባላል እንደውም አንዳንድ ሰው እንደገመትን ሳናገኘው ስንቀር ወይንም ደግሞ ለችግራችን ካልዋለልን አብሮኝ በልቶ ጠጥቶ ምናምን ብለን እንወቅሳለን ማለት ነው። እና ይህም ነገር ያው ልክም ነው። ብዬ አስባለሁኝ ምክንያቱም ያው ከጎረቤት ጋር አብሮ መሆን በጣም አስፈላጊ ነው ብዬ ጤነኛ የሆነ ግንኙነት መፍጠር ጥሩ ነው። ብዬ አስባለሁ ይሄ ከማህበራዊ ኑሮም ጋር አንፃር ስናየው በጣም ጠቃሚ ነው። ሌላው ነገር እንግዲህ ያው ከጎረቤቶቼ ጋር የተለያዩ እቃዎችን ሲቸግረኝ እዋሳለሁ ይሄ መዋስ እንግዲህ መበደር የምንለው ነገር ያው ኢትዮጵያ ውስጥ በጣም በብዛት ብዙ ቦታ ላይ አለ። ገጠር ላይም በከተማም አካባቢ አለ። ሰዎች የሚቸግራቸውን እቃ ይዋዋሳሉ። የሚዋዋሱት ከጎረቤት ነው እኔም እንደዛ እዋሳለሁ የሚቸግረኝ እቃ ካለ ከጎረቤት ላይ ሄጄ እወስዳለሁኝ ማለት ነው። ተጠቅሜበት መልሼ እመልሳለሁ ማለት ነው። ሌላው ደግሞ ያው እንደዛ መተካት ያለብኝም ነገር ካለ አላቂ ነገርም ከሆነ ደግሞ ያው እኔ ስገዛ ያ ነገር ሲኖረኝ እተካላችኋለሁ ወይንም እመልስላችኋለሁ ማለት ነው። ያው አላቂ ቃ ሲሆን በዛ መልኩ እንግዲህ ከጎረቤቶቼ ጋር ተስማምተን እንኖራለን ማለት ነው።

እሺ የጫማ ቁጥርን ስንት ነው ይላል? እንግዴህ የጫማ ቁጥሬ አርባ ቁጥር ነው ትንሽ የጫማ ቁጥሬ እንግዲህ ከፍተኛ ነው። የቁጥሬ መጠን አርባ ቁጥር ብዙ ጊዜ ለወንዶች ነው የወንድ ጫማ ነው የሚመስለው። ግን ያው የኔ እግሬና ቁመቴ ትልቅ ስለሆነም ይመስለኛል። ረጅም የምባል ሰው አይነት ስለሆንኩኝ ይመስለኛል ያው የጫማ ቁጥሬ አርባ አንዳንድ ጊዜ ደግሞ አርባ አንድም አጠልቃለሁ ማለት ነው። እና ይህን ይመስላል የጫማ ቁጥሬ ትንሽ ያው ያስገርማል ለሰዎች እና በጣም ትልቅ እግር ነው ያለሽ ይሉኛል። ግን ያው በቃ እንደዛ ያለ ጫማ ነው ያው ትንሽ ከተባለ አርባ ቁጥር ነው ጫማዎች እንግዲህ ቁጥራቸው ይለያያል። ወይንም መጠናቸውን ይለያያል አንዳንድ ጫማዎች ቁጥራቸው ትንሽ ሆኖ ግን ስናጠልቃቸው የሚሆኑን አይነት ጫማዎች አሉ። አንዳንዶቹ ደግሞ ቁጥራቸው ትልቅ ሆኖ ስናረጋቸው የሚጠብን አይነት ጫማ አለ ማለት ነው። እና ያው ይሄ መደበኛ ግን የምጠቀመው የጫማ ቁጥር አርባ ቁጥር ነው አንዳንዴ አርባ አንድም እጠቀማለሁኝ። እና ያው እነዚህ ሁለቱን የጫማ ቁጥሮች ነው ብዙ ጊዜ የምጠቀመው ያው ጫማን ስናነሳ እንግዲህ ለእግራችን ወሳኝ የሆነ ነገር ነው። ጫማ በተለይ የእግር መንገድ የምናበዛ ከሆነ ጫማ የምንጠቀመው ጫማ ልንለይ ይገባል። ምክንያቱም ከጤንነታችን ጋር ተያይዞም ያው ምቾትም እንዲሰጠን የሚመች አይነት ጫማ መምረጥ አለብን ብዬ እመክራለሁ። ከዚህ ጋር ተያይዞ ረጅም መንገድ የምንሄድ ከሆነ ጫማችን በጣም ወሳኝነት አለው። ምክንያቱም ያለ በለዚያ ያው ለጤንነታችን ጉዳት ያመጣል የተለያየ ድካምም ይመጣል ማለት ነው። እና የተሻለ አይነት ጫማ መርጠን ብንጠቀም ለጉዞ የሚመች አይነት ጫማ ብንጠቀም አሪፍ ነው። ብዬ እመክራለሁኝ እንግዲህ ጫማዎችን ስናይ በጣም ብዙ አይነት ጫማዎች አሉ። ከነጠላ ጫማ አንስቶ ወይንም ነጠላ ጫማ ብለን የምናውቀው ቤት ውስጥ የምንጠቀምበት ቀለል ያለ ጫማ ማለት ነው። ያው ውጪ ላይ ደግሞ ሌሎች ጫማዎችን እንጠቀማለን። ያው ቤቱ የቤቱ ውስጥ ጫማ ስንመለከት እንግዲህ የተለያየ ኤር ገንዶ ብለን በተለምዶ የምንጠራው ጫማ አለ። አሁን ለምሳሌ ኤር ገንዶ ላይ ቁጥር አላይም ዝም ብዬ ለክቼ ነው የምገዛው። ቁጥርም አላይም እዛ ላይ ኤርገንዶ ላይ ሲሆን ምክንያቱም የቤቱ ውስጥ ጫማ ስለሆነ ትንሽ ከእግሬ ከፍ ቢልም ብዙም ችግር የለውም። ምክንያቱም ብዙ መንገድ አልሄድበትም እዛው ቤት ውስጥ ምጠቀመው አይነት ነገር ስለሆነ የዛን ያህል ለውጥ አያመጣም። እንግዲህ እነዚህ ጫማዎች እንደሚታወቀው የሚዘጋጁት ከፕላስቲክ ነው በጣም ብዙዎቹ አሁን ላይ እንደውም በፕላስቲክ የሚሰሩ በጣም ጥራታቸውን የጠበቁ ጫማዎች አሉ። የቤት ውስጥ ጫማዎች ተብለው የሚዘጋጁ በተለይ ለአራስ ስጦታ ለመስጠት ወይንም ደግሞ አራስ ቤት ያለች እናት የምታረገው በጣም የሚያምር ጫማ አለ። እንግዲህ እነዚህ ጫማዎች ያው ትንሽ ዋጋቸውም ውድ ነው። ግን ስናያቸው ያው ላስቲክ ናቸው ፕላስቲክ ናቸው። ፕላስቲክም ሆኖ ግን ያው ያምራል ውበት አለው። የተወሰነ ሌላው እንግዲህ መደበኛ ያው ሁሉም ሰው የሚያደርገው ፕላስቲክ ጫማ የቤት ውስጥ ፕላስቲክ ጫማ አለ። ያው በብዛት ገበያ ላይ እነዛን ጫማዎች እናገኛቸዋለን አንዳንድ ቦታ ላይ ያው እነዚህ አዟሪዎችም ይዘውት ይዞራሉ ኩሩ ኩር ላይም እናገኘዋለን። እንግዲህ በቀላል ዋጋ የምንገዛቸው ጫማዎች ናቸው። እነዚህ ቤት ውስጥ ለመጠቀም በጣም የሚያገለግሉን ጫማዎች ናቸው ማለት ነው። እነዚህ ጫማዎች እና ምቾትም አላቸው ስናደርጋቸው የእግር ላይ ይመቻሉ በጣም ምቾት አላቸው እኔ አሪፍ ናቸው እወደዋለሁ። እነዚህን ጫማዎች በጣም እወዳቸዋለሁ እንግዲህ ከዛ በተጨማሪ ሲሊፐር ብለን የምንጠራው ደግሞ በጣም ስስ የሆነ ጫማ አለ። በፊት ላይ በጣም እሱን እንጠቀም ነበረ። ምንድነው? እሱ ግን ችግሩ ይበጠሳል እና ያው ጣት ማስገቢያ አለው የጣት ማስገቢያዋ ከተበጠሰች ማድረግ አንችልም ማለት ነው። ያ በጣም አስቸጋሪ የሆነ ነገር ነው። እንግዲህ ኤርገንዶ ከዛ በኋላ የመጣ የፕላስቲክ ጫማ አይነት ነው። ያው ያኛውን ይተካል። ምክንያቱም ያ ቶሎ ስለሚበጠስብን ያስቸግራል ማለት ነው። ያው መበጠሱ ደግሞ ደግመን ለማድረግ በጣም ይከብዳል። አንዳንድ ጊዜ በሽቦ እንበሰዋለን የተበጠሰውን ክፍል በሽቦ አያይዘን እንጠቀመዋለን። ግን ያ ደግሞ ያው ለእግር ምቾት ብዙም አደለም ማለት ብዙ አይመችም በሽቦ ምናምን ስናስይዘው ለእግራችን ብዙ ምቾት አይሰጥም። ስለዚህ ከዛ አንፃር ደግሞ ይሄ ኤርገንዶ ወይንም ደግሞ የፕላስቲኩ ጫማ በጣም አሪፍ ነው። እና ደግሞ ረጅም ጊዜ የመቆየትም እንትን አለው ማለት ነው። በቃ ረጅም ጊዜ ነው። የሚቆየው ረጅም ጊዜ እንጠቀምበታለን እና አሪፍ ነው ይሄ የቤት ውስጥ ጫማ በጣም ምርጥ ነው። ይመቸኛልም እኔ

እሺ ጥያቄው ምን ይላል አዲስ ቴክኖሎጂ መማር ትወዳለህ ይላል አዎ መማር እወዳለሁ አዳዲስ ነገሮችን መማር እወዳለሁ። ምክንያቱም በዚህ ሰዓት ወይንም ደግሞ በዚህ ወቅት ላይ እንግዲህ ብዙ አዳዲስ ነገሮች እየመጡ ነው እና እነዛን ነገሮች ቶሎ ብለን ካልተማርናቸው ከጊዜው ጋር አብረን መሄድ አንችልም ማለት ነው። ወይንም ወደኋላ እንቀራለን ማለት ነው። ስለዚህ የብዙ ስራዎቻችንን የሚያውቃሉ ነገሮች መተዋል ብዙ የተለያዩ ነገሮች አሉ እነዛ ነገሮች እንግዲህ ያው ማንኛውም ቴክኖሎጂ ሲመጣ። የሰውን ልጅ ለማገዝ ወይንም ደግሞ የሰው ልጅ ጊዜ እንዲቆጥብለት ጉልበቱን እንዲቆጥብ ጊዜውን እንዲቆጥብ የተሻለ ነገር እንዲያመርት ያው ትልቁ ነገር ምንድነው እዚህ ጋ የሰው ልጅ ከሌላው ነገር የሚለየው ማሰብ መቻሉ ነው። ስለዚህ ያ የተለያዩ ነገሮችን እንዲፈጥርና እንዲያስብ ይረደዋል ማለት ነው። በዛ ይሄ ጉልበቱን ሚያባክንበት ጊዜ ሚያጠፋበት ምናምን ነገር። በሌላ ነገር ከተተካ ወይንም ደግሞ እነዛን አጠቃቀሞች የሚረዱትን አጠቃቀሞች። ካወቀ የሰው ልጅ አሁን ላይ ትኩረቱ ምን ላይ ይሆናል ማሰብ ላይ ይሆናል ማለት ነው አዲስ ነገር መፍጠር ላይ ይሆናል ማለት ነው። ስለዚህ ያ ነገር ደግሞ ይበልጥ ራሱን እንዲያሳድግ ይረዳል ማለት ነው። ከዛ በተጨማሪ እንግዲህ ሀገሩንም እንዲቀይር ማለት ነው። እና ያው ኑሮውን እንዲያሻሽል ህይወቱን እንዲቀይር ቤተሰቦቹን እንዲቀይር ያው ብዙ ነገሮች አሉ ማለት ነው። እነዛን ነገሮች ለማድረግ ለማድረግ በጣም ይረዳል ማለት ነው። ስለዚህ አዳዲስ ነገሮችን ሁሌም መማር በጣም ያስደስተኛል ለዛ ነው ሚያስደስተኝም። ሲጀመር ያው ከአዳዲስ ነገሮች ጋር ራሴን ማላመድ እፈልጋለሁ አዳዲስ ቴክኖሎጂዎች ሲመጡ አሰራራቸው ምንድነው ጥቅማቸው ምንድነው የጎንዮሽ ጉዳታቸው ምንድነው የሚለውን ነገር በመጀመሪያ ለማወቅ እጥራለሁ ማለት ነው። ስለ ነገሩ በደንብ በዙሪያው ስላለው ነገር በደንብ አጠናለሁኝ። እና እነዛን ነገር በደንብ እማራለሁኝ ማለት ነው። ያው በተለያየ ነገር መማር ይቻላል አሁን ላይ በጣም ብዙ የመማሪያ መንገዶች አሉ። በራሱ ዩቲዩቡ ራሱ አንዱ የማስተማሪያ መንገድ ነው። ስለዚህ ሰዎች ያውቁ አንድ ነገር መማር ቢፈልጉና ማወቅ ቢፈልጉ በቀላሉ ከሆነ ነገር ላይ መማር ይችላሉ ማለት ነው። ራሳቸውንም ማስተማር ይችላሉ ማለት ነው። ያው ሁልጊዜም በህይወት ውስጥ መማር የሚቀጥል ነገር ነው ብዬ አምናለሁ። ህይወት እስከቀጠለ ድረስ መማርም በዛው ልክ ይቀጥላል። በዛው ልክ ያው ነገሮች ደግሞ እየተቀየሩ ነው ሚሄዱት። ሰዎች አዳዲስ ነገርን ይፈጥራሉ ያው ቴክኖሎጂ ማለት እኮ ሰዎች አዳዲስ ነገር የፈጠሩት ነገር ነው። እነዛ ሰዎች ደግሞ እንግዲህ በትክክል የሆነን ነገር ተምረው ከዛ ነገር ላይ ደግሞ ምን አዲስ ነገር እንፍጠር? ብለው ይሄን ነገር እኮ ካወቀን ይሄ ይሰራል ለምሳሌ። የፊዚክስ ምሁራን በጣም ብዙ የተለያዩ ነገሮችን እነዛ ሰዎች እንግዲህ ለዚች አለም ብዙ ነገርን አበርክተዋል ማለት ነው። እና ያንን ነገር ያበረከቱበት ዋናኛ ተግባር ምንድነው? አዳዲስ ነገሮችን በመማር በመሞከር እና በማወቅ ነው ማለት ነው። ስለዚህ ያው አሁንም ደግሞ ይህ ቴክኖሎጂ ሰው የፈጠረው ወይንም ደግሞ ሰው ተመራምሮ ያገኘው ግኝት ነው። እንግዲህ ይህን ቴክኖሎጂ ደግሞ ግኝት ወደ ማህበረሰቡ ሲመጣ ወይንም ደግሞ ወደ አለም ላይ ለሰው ልጆች ሲተዋወቅ የራሱ የሆነ ጥቅም አለው ማለት ነው። ያለምንም ጥቅም የሚመጣ ነገር ያለ አይመስለኝም። ሁሉም ነገር ጥቅም አለው እና እንደ አጠቃቀማችን ነው። ያንን ነገር ያው ሰዎች አሁን ለምሳሌ ትልልቅ ሰዎች እንደዛ ቲኤንዲ አሁን አዲስ የመጡ ቴክኖሎጂዎች እንደዚህ ምናምን ብለው ይሄ ኔጌቲቭ ጎኑን ሊያወሩ ይችላሉ ግን እኔ እንደዛ ብዬ አላምንም። ለምሳሌ ያህል ያው ይሄ ቴክኖሎጂ ስለሆነ እንጂ አንዳንድ ጊዜ ለምሳሌ በባህላዊ መንገድ የተዘጋጁ የተለያዩ ነገሮችን የምንቆርጥበት ነገር አለ። እነዛ ነገሮች እንግዲህ ለምሳሌ ቢላን ብንወስድ የተለያየ ነገር ለመቁረጥ እና ለመክተፍ ያግዘናል ቤት ውስጥም ማለት ነው። ይህ እንግዲህ ያው ቴክኖሎጂ ነው። ማለት ጊዜ ያመጣው ነገር ነው ይሄ ነገር ያ ቢላ ለቤታችን ለምሳሌ ሽንኩርት ይሆን ይችላል። እንከትፍበታለን ሽንኩርት ወይንም ደግሞ ስጋ እንከትፍበታለን ያው በባለ መንገድ እዚህ ኢትዮጵያ ውስጥ በደንብ እንጠቀምበታለን። ያንን ነገር አምነው ይቀበሉታል ግን ያን ነገር ለምሳሌ ለክፉ ነገር ወይንም ለጎጂ በዛው ልክ ደግሞ ይጎዳናል እንደ አጠቃቀማችን ነው። እንጂ ድንገት ለምሳሌ እጃችንን ልንቆርጥበት እንችላለን ሊቧጥጠን ይችላል። ምናምን እና አሁን ይሄ ነገር ምንድነው

እሺ ጥያቄው ምን ይላል የቤት ጣሪያ ከምን የተሰራ ነው? ይላል እንግዲህ ያው የቤቴ ጣሪያ ከተለያየ ነገር የተሰራ ነው። በዋናነት የጣሪያው ሽፋን የተሸፈነው ቆርቆሮ ነው በቆርቆሮ ነው እንግዲህ የተሸፈነው ቆርቆሮ ያው የአዲሱ ቆርቆሮ ሳይሆን ቤቱ ትንሽ ከተሰራ ስለቆየ የ የኖርማል ብለን የምንጠራው ቆርቆሮ ነው ስለዚህ ይሄ ቆርቆሮ እንግዲህ በልሙጥ መልክ ነው የተሸፈነው ማለት ነው። ብዙ ሰዎች ያው ቆርቆሮን ይጠቀማሉ ቤታቸውን ለመሸፈን ሲፈልጉ ወይንም ደግሞ ጣሪያው የቆርቆሮ ነው የሁሉም ቤት ቢሆን ያው ጣሪያው ቆርቆሮ ነው የሚሆነው እና የተለያዩ አይነት ቆርቆሮዎች አሉ። እንደየ አይነታቸው ያው ከለራቸውም ይለያያል የቆርቆሮ የተለያየ የከለራ አይነት ቆርቆሮ ያላቸው አሉ ስለዚህ ይሄኛው እንግዲህ የቆርቆሮው ከለር ነጭ የሚባል ነጭ ሳይሆን ሲልቨር ከለር ያለው ነው። ስለዚህ ሲልቨር ነው ከለሩ ማለት ነው። እንግዲህ ይህ ከለር ያው በጣም አሪፍ የሆነ ከለር ነው ለቆርቆሮ ወይንም ደግሞ ለጣራነት በጣም ምርጥና ተመራጭ የሆነ የከለር አይነት ነው። አሁን ላይ ያው ብዙ አይነት ከለሮች መጥተዋል እንደየ መጠ እንደየመጠናቸው እና ጥራታቸው ይለያያል እንደየቆርቆሮዎቹ ጥራት ማለት ነው። ለምሳሌ ያህል ይሄ ጥቁር ከለር ያለው አለ ትንሽ ይሄ ጥቁር ሳይሆን ይሄ ከጥቁር ትንሽ መለስ ያለ ከለር ያለው አለ ሌላው ደግሞ ቀይ ከለር ያለው አለ ከዛ በተጨማሪ ደግሞ እንግዲህ አለ አረንጓዴ ከለር ያለው የቆርቆሮ አይነት አለ ማለት ነው እነኚህ የቆርቆሮ አይነቶች እንግዲህ የደረጃቸውና ጥራታቸው በጣም የተለያየ አይነት ቆርቆሮዎች ናቸው። ያው አሁን ላይ በብዛት ከለር የሆኑ ቆርቆሮዎች ይስተዋላሉ። በገበያ ላይም በስፋት እነዚህን ነገሮችን እናገኛቸዋለን ከዛም በተጨማሪ ያው ሰዎች የቤታቸውን ጣሪያ ለመክደን ወይንም ደግሞ ለሸለመሸፈን ይጠቀሙበታል ማለት ነው። እነዚህን ቆርቆሮዎች እንግዲህ ያው እንደ ሁሉም ሰው እንደየ ምርጫው ነው ያው የከለር ምርጫ የሰው ሁሉ ይለያያል ከዚህ አንፃር ስናየው ያው የተለያየ ነው የሚሆነው ማለት ነው። እና እነዚህን ቆርቆሮች ሰዎች ቤታቸው ላይ አድርገው እናያለን ከዛ ስር እንግዲህ የተለያዩ ነገሮችን ይጠቀማሉ ለምሳሌ ያህል ለምሳሌ ያህል የምንጠቅሰው እዚህ ጋር እንደ ይሄ እንጨት ተዋቅሮ እዛ ላይ የሚመታበት ሁኔታ አለ ማለት ነው። ያው በክፋ በከተማ ውስጥ እንግዲህ አሁን የከቆርቆሮ አመታት ጋር ተያይዞ እንግዲህ በጣም ብዙ አይነት የሆነ አመታት ቅርጾች አሉ አንዳንዶቹ እንግዲህ የፒራሚድ ቅርጽ አስመስለው የሚመቱ አሉ እንግዲህ ያን ፒራሚድ ቅርጽ ዳርና ዳር ላይ አድርገው ይመቱታል ማለት ነው። ያው ያ እንግዲህ ከሩቅ ይታያል ማለት ነው ያው የአሁኖቹ የቤት አሰራር ቅርጽ በጣም የተለያየ ነው። ከድሮዎቹ ጋራ ስለዚህ ያው ለጥ ያለ ወይንም ደግሞ እንደዚህ ቀጥ ያለ የሆነ አይነት አመታት ቢመታ ያው ቆርቆሮው አይታይም እና ያው ቆርቆሮም እንደ ውበትም ተደርጎ ይወሰዳል። ይህ አሁን ላይ የሚመቱት ቆርቆሮች እንደ ውበት ተደርገው ነው የሚወሰዱት። እና አንድ ሰው ያው ቤት ሊሸጥም ሲል ያ የቆርቆሮ አመታት ይታያል ማለት ነው። ያው ምን ያህል ገንዘብ እንደሚያወጣም በዛው ስለሚታወቅ ይመስለኛል ያንን ነገር የሚያደርጉት ያም ሂሳብ ውስጥ ይገባል። ስለዚህ ያው እንደ ውበት መግለጫ አድርገው ያዩታል ቤቱ በውጪ በኩል ሲታይ ያለውን ውበት አስመልክቶ እንግዲህ ያው በቃ እንደዚህ ተደርጎ ነው። የሚታሰበው እና በጣም ውድ የሚባል ጥሪም ነው ይሄ የሚጠራበት ማለት ነው። እና ያው አሁን ላይ እነዚህ ነገሮች ትንሽ በብዛት እና በሰፊው መልኩ ብዙ እንትኖች ላይ የምናያቸው ነው ማለት ነው። በፊት ላይ ይህ ነገር እንግዲህ ብዙም የለም። አይታይም ወይንም ደግሞ እንደዛ ሲደረግ ብዙ አናስተውልም። እነዚህ እንግዲህ ያው ከዘመናዊነት ጋር በተያያዘ የመጣ ነገር ይመስለኛል። ሳስበው እና እንደዛ ያለ ነገር አለ። አጠቃላይ እንግዲህ ያው በአጠቃላይ ማለት ይቻላል ሁሉም በሚባል ደረጃ ያው ጣራዎች የሚሸፈኑበት እንግዲህ በዚህ ቆርቆሮ በሚባል እቃ ወይንም ደግሞ ነው ማለት ነው ያው ይሄን ይመስላል እንግዲህ

አሽ ጥያቄ ምናል የእቃ ቁጥጥር ታደርጋለህ ነው የሚለው? አዎ በሚገባ የእቃ ቁጥጥር አደርጋለሁኝ እንግዲህ በስራ ቦታ ላይም የተለያዩ እቃዎች ይኖራሉ እነዛን እቃዎች ያው ሁሉንም በየቦታቸው ላይ ነው የማስቀምጠው። ምክንያቱም ያው ያ ማረጌ መልሶ እኔን ነው የሚጠቅመኝ። ያው አንደኛ ነገር እቃው ከቦታው ላይ ሲጎድል ወይንም ደግሞ ሲነሳ ለመለየት ይመቸኛል ማለት ነው። ሌላው ነገር ደግሞ ለምሳሌ የምፈልገውን እቃ ለመጠቀም ብዙ አልጉላላም ወይንም ደግሞ አልንገላታም ማለት ነው። ያው ያንን እቃ በምፈልገው ሰዓት አገኛለሁ ስለዚህ በምፈልገው ሰዓት ከቦታው ላይ አንስቼ ለመጠቀም በጣም የሚረዳና አስፈላጊ የሆነ ነገር ነው። ሌላው ነገር እንግዲህ ያው ሰዎች እቃ ሲያነሱ በሚያነሱበት ሰዓት እንግዲህ ያንን እቃ ለመጠየቅ በጣም ይረዳኛል። ያው በየቦታው ያስቀመጥኩት ነገር ከሆነ ከቦታው ላይ ሲጎል ወይንም ደግሞ ሲነሳ ማን እንዳነሳ እጠይቃለሁ ማለት ነው። ስለዚህ ያነሳው ሰው ወይንም ደግሞ ያንን ሊገለገልበት የወሰደው ሰው አካል ቦታው ላይ እንዲመልስ አዘዋለሁ ማለት ነው። ስለዚህ ምንም አይነት ከእሱ ጋር እንትን ሳይጠበቅብኝ ቦታው ክፍት ከሆነ እቃው አልተመለሰም ማለት ነው። ስለዚህ በቀላሉ እንደዛ ለመቆጣጠር በጣም ነው የሚመቸው። እቃዎችን እንግዲህ እንደየ አገልግሎታቸው እና እንደየ አይነታቸው በየመደባቸው ላያይቼ ነው የማስቀምጠው። ምክንያቱም ያ ነገር ያንን እቃ ለመቆጣጠር በጣም አመቺ የሆነ ምቹ ሁኔታን ይፈጥርልኛል ማለት ነው። ስለዚህ በቀላሉ ያለውን ነገር ለመቆጣጠር እና ለማየት በጣም ጠቃሚ ነው። እንደዛ ለይቶ ማስቀመጡ ከዛ በተጨማሪ እንግዲህ ያሉትን እቃ መጠኖች እዛው ላይ በማስታወሻ መልክ እንግዲህ በወረቀት ጽፌ ስማቸውንና መጠኑን እለጥፍበታለሁ። እንግዲህ በዛ በለጠፍኩበት ቦታ ላይ ምን እንዳለ እና ከዛ ምን ያህል እቃ እንደነበረኝ ማስታወስ እችላለሁ ማለት ነው። ያው እቃዎችም የተለያዩ ወረቀቶችን አንድ ላይ አያይዤ የማስቀምጥበት ሁኔታ አለ። ከዛ ላይ እንግዲህ ሲጎል ወይንም ደግሞ አላቂ የሆነ ነገር ከሆነ ደግሞ ቀን ተጽፎበት መጠኑን የተቀነሰውን መጠን አንድ ላይ ተጽፎ እንዲቀመጥ ይደረጋል ማለት ነው። ስለዚህ ምን ያህል እንዳለና ምን ያህል እንደቀረ በቀላሉም ያንን ወረቀት አንስቶ ከዛው ከእቃው ስራ አንስቶ ማየትና ማንበብና መረዳት ይቻላል ማለት ነው። ይሄ በጣም ቀላሉና ግልጽ የሆነ የአቀማመጥ ወይንም ደግሞ የቁጥጥር ሂደት ነው። ከዛ በተጨማሪ እንግዲህ በተለያየ መተግበሪያ ላይ እነዚህን ነገሮች ለምሳሌ ኤክሴል ላይ ሊሆን ይችላል። የእቃዎችን ዝርዝር በመጻፍና ለተቀመጡበት ቦታ የመደርደሪያ ስያሜ በመስጠት ያንን ስያሜ እንግዲህ እዛ ኤክሴል ላይ በማስገባት እና የእቃውን የእቃውን ዝርዝር ወይንም የእቃውን መጠን ኤክስኤል ላይ አስገብቼ እንግዲህ የራሱን የሆነ ቀመር ወይንም ደግሞ በራሱ መንገድ እንዲቀንስልኝ እንዲያቀናንስልኝ አደርገዋለሁ ማለት ነው። ልክ የተቀነሰውን ቁጥር ሳስገባ ቀንሶ መጠኑን ያስቀምጥልኛል ማለት ነው። በዚህ መንገድም ያው በኮምፒውተርን ተጠቅሜ በመተግበሪያዎች መቆጣጠር እችላለሁ ማለት ነው። በዛ መንገድም እቆጣጠራለሁኝ ከዛ በተጨማሪ እንግዲህ ከዛ ከፍ ሲል ደግሞ የተለያዩ መተግበሪያዎች አሉ። እነዛ መተግበሪያዎች እንግዲህ ሙሉ ለሙሉ የሰጠናቸውን መረጃ ይይዙና ከዛም በኋላ ያው የራሳቸው ማቀናነሻ ስንቀንስ ማቀናነሻ ላይ የምናስገባው እንትን አለ መረጃ አለ ልክ ያንን መረጃ ስናስገባለት እሱ መጠኑ ምን ያህል እንደቀረ ያስቀምጥልናል ማለት ነው። የት ቦታ ላይ ምኑ ጋር እንደሆነም በዛው ያስቀምጣል ማለት ነው። በዛ መንገድ እንግዲህ በትልቁ ያው ትልልቅ የሆኑ የእቃ ማስቀመጫ መጋዘኖች ካሉ በዛ መልኩ በቀላል መንገድ መቆጣጠር እንችላለን ማለት ነው። ስለዚህ ያው እቃዎችን ከትንሽ ጀምሮ እስከ ትልቅ ድረስ የተለያዩ የመቆጣጠሪያ ዘዴዎች አሉ። ያው ቤት ውስጥም ቢሆን እቃዎቼን በትክክል የግል መጠቀሚያዎቼን በትክክል ነው። የማስቀምጠው እነዛ ያስቀመጥኳቸውን የግል መጠቀሚያዎች ቦታ ቦታ ላይ አድርጌ ያው ከቦታቸው ላይ ሲነሳ ማን እንዳነሳ እጠይቃለሁኝ ወይንም ደግሞ እንዲመልሱ እጠይቃለሁ ማለት ነው። ስለዚህ በቀላሉ የጎደለውን ነገር አቃለሁ። ሌላው ነገር ደግሞ ያው ያው አቃ ማለቅ አለማለቁንም በደንብ እለያለሁ ማለት ነው። ቦታ የሚቀመጥበት

እሺ ጥያቄው ምን ይላል የሽያጭ ግቦች አሉህ ይላል? አዎ በደንብ የሽያጭ ግቦች አሉኝ። እንግዲህ አንድ ነገርን አምርተን ወይንም ደግሞ አንድን አገልግሎት ስናቀርብ ወይንም ስንሰራ ያንን አገልግሎት ተጠቃሚ ሰው መፈለግ አለብን ወይንም ደግሞ ያንን ያመረትነውን እቃ ወይንም ደግሞ ያመረትነውን መገልገያ ነገር የሚወስድልን ወይንም ደግሞ የሚጠቀመው የሚፈልገው ሰው ይኖራል ማለት ነው። ስለዚህ በዋናነት የሽያጭ ግቦች ስናስቀምጥ እንዴት ነው የምናስቀምጠው ያንን እቃ ማን ሊፈልገው ይችላል እንደገና ማን ሊጠቀምበት ይችላል የሚለውን ነገር በደንብ መታየት ያለበት ነገር ነው። ይህ ነገር እንግዲህ በዋናነት የሽያጭ ግብ በመባል ይታወቃል። ምክንያቱም አንዳንዴ ያው ሽያጭን ስናስብ ጊዜም ይወስነዋል ሌላው ነገር ደግሞ ቦታም ወሳኝነት አለው። ከዛ በተጨማሪ እንግዲህ ጊዜና ቦታን ከያዝን ያው ፈላጊ ሰው የሚለው ነገር ወይንም ደግሞ ተጠቃሚ ሰው በጣም ወሳኝነት አለው ማለት ነው። ስለዚህ ያው የሽያጭ ግቦቼን ሳወጣ እነዛ ነገሮችን በይበልጥ ታሳቢነት አድርጌ ነው የማወጣው። ለምሳሌ የተለያዩ የሽያጭ ግቦች ያላቸው መጽሐፍትን ወይም ደግሞ የተለያዩ የተሰሩ ዩቲዩብ ላይ የተሰሩ ቪዲዮዎችን ወይንም ቲክቶክ ላይ የተሰሩ አጫጭር ሀሳቦችንም እከታተላለሁኝ ያው እነዛን ነገር ለማዳበር እና የበለጠ ይሄ የትንሽ እውቀቴን ለማስፋት እሞክራለሁ ማለት ነው። እዚህ ላይ ምክንያቱም አንዳንዴ የራሳችን አስተሳሰብ ይይዘንና ነገሩን ሳንረዳው እንቀራለን ያ ነገር ደግሞ መልሶ ራሳችንን ይጎዳናል ማለት ነው። ሳንግባባ እንቀራለን ማለት ነው። ከገበያው ጋር በደንብ መግባባትና ያለውን ነገር ማየት አለብን። ስለዚህ ያንን ነገር በደንብ ገበያውን የማናጠና ከሆነ ከባድ ነው የሚሆነው። ያው አንዳንድ ጊዜ ቆንጆ ምርት ይዘን ወይንም ደግሞ አሪፍ ነገር ይዘን ግን ደግሞ ከሚገዛን ሰው ጋር ካልተገናኘን ያንን ምርት ሳንሸጠው እንቃራለን ማለት ነው። አገልግሎትም ቢሆን ልክ እንደዛው ነው ያው ያንን አገልግሎት ሰዎች ሳይጠቀሙበት ይቀራሉ ማለት ነው። ያ ደግሞ ያው በሽያጭ ህግ ኪሳራ እንደማለት ነው። ትርፍ የለውም ማለት ነው። ስለዚህ ይሄን ነገር ለምሳሌ አንድ ሰውዬ እንደዚህ ምን ሲያስተምር ሰማሁኝ ከዚህ በፊት የሰማሁት የትምህርት ምንድነው? ይሄ የሽያጭ ግቦች በሚል ስር ምንድነው? ስለ ሽያጭ ሲያወራ የሰማሁት ለምሳሌ ያህል አለ የበረዶ ማፍረሻ ወይንም ደግሞ ማማሙያ ይሄ መሳሪያው አለ ያ በረዶ የሚያቀልጥ ማለት ነው። ያ በረዶ ማቅለጫ በውድ ነው የሚሸጠው እና ያ በረዶ ማቅለጫ በውድ ነው የሚሸጠው ዋጋውም ውድ ነው በቃ የሚገዛው በጣም አትራፊ ነገርም ነው። እና ይህ በረዶ ማቅለጫ በጣም አትራፊ ስለሆነ አንድ ሰው መጥቶ ኢትዮጵያ ውስጥ በረዶ ማቅለጫ አስመጥቶ በዚህን ያህል ብር ማለት ግዙኝ ቢል በያን ዋጋውን ጠርቶ ማለት ነው ያው አለም ላይ የሚሸጥበትን ዋጋ ግዙኝ ቢል ማንም ሰው አይገዛውም። ምክንያቱም አለ አሁን ትክክል ነው። ይሄን ነገር ሲል በጣም እንደውም የተረዳሁት ነገር ነው ይሄ ልክ ነው ይህ ሀሳብ ምክንያቱም ኢትዮጵያ ውስጥ በረዶ የለም አሁን ሲጀመርም ማለት ነው። ስለዚህ በረዶ ስለሌለ ሰዎች አይገለገሉበትም ኢትዮጵያ ውስጥ ፀሀይ ነው። በማንኛውም ሰዓት ፀሀይ ነው ዝናብም ዘንቦ እንደዚህ የሚጋገር በረዶ አይኖርም። በረዶ ራሱ ቢጥል በጣም ትንንሽ በረዶና የሚጋገር አይነት በረዶ አይደለም። ስለዚህ በራሱ የሚሟሟ በረዶ ነው። እና በረዶም የመጣል እድሉ በጣል ዝቅተኛ ነው። ስለዚህ በረዶ መክፈያ ማቅለጫ ምንም ማማሙያም አስፈላጊ አይደለም። ስለዚህ ኢትዮጵያ ውስጥ ይሄ እንትን ምንም አይጠቅምም ማለት ነው። ስለዚህ ይሄን እቃ ያመጣ ሰውዬ አንድም የበረዶ ማቅለጫ አይሸጥም ማለት ነው። አሁን ይሄ ምንድነው? አንደኛ ነገር ተጠቃሚው አለ ወይ የሚለውን ነገር ትልቁ ነገር ነው። እቃው ውድ ነው። ግን ውድ ስለሆነ እዚህ በርካሽም ለምሳሌ በጣም ዝቅተኛ በሆነ ዋጋም ግዙኝ ቢል ሰው ስለማይጠቀምበት አይገዛውም ያንን እቃ ማለት ነው። ስለዚህ የራሱ የሆነ ቦታ በጣም ወሳኝነት አለው ማለት ነው። ይሄ በጣም ይወስነዋል ማለት ነው። ለአንድ ሽያጭ ቦታን መምረጥ በጣም ትልቁ ነገር ነው። ምርቱ የራሱ የሆነ ጥራት ይኖረዋል። ግን ያን ጥራት ያለው ነገር ይዞ የት ነው የምሸጠው የሚለውን ነገር ደግሞ መታየት ያለበት ጉዳይ ነው ማለት ነው። ስለዚህ ያው የንግድ ግቦችን ማውጣት በጣም ትልቁ እኔ እንደውም በጣም ትልቁ የምለው ከሃያም

እሺ ቀጣዩ ርዕስ ምን ይላል ጾም ትጾማለህ ወይ ይላል? እንግዲህ አዎ ጾም እጾማለሁ። ለምሳሌ እኔ የምከተለው ሃይማኖት የክርስትና ነው ኦርቶዶክስ ሃይማኖት ነው። በኦርቶዶክስ ሃይማኖት ውስጥ እንግዲህ የተለያዩ አጽዋማት አሉ። እነዚህ አጽዋማት የየራሳቸው ህግ አላቸው። ህግና ደንብ አላቸው። ይህ የህግና ደንብ እንግዲህ የቤተክርስቲያን አባቶችና የተለያዩ የሃይማኖታዊ ነክ መጽሐፋት እነዚህን ነገር ያስረዳሉ። እና እነዛን ህግና ደንብ በተከተለ መልኩ ጾም እጾማለሁ ማለት ነው። ያው ከጤናም ደግሞ ሳይንስም ይሄን ነገር ይደግፈዋል ይመስለኛል። እንደዚህ በተለያዩ ማህበራዊ ድረ ገጾች ላይ ጾምን አስመልክቶ የሚወጡ የተለያዩ ጽሁፎች አሉ። እና እነዛ ጽሁፎቻው ከጤናማ አንፃር የጤና ባለሙያዎችን እነዚህን ነገር ደግፈው ሲናገሩ እንሰማለን ወይንም ደግሞ ለጤናችን በጣም አስፈላጊ። የሆነ ነገር ነው ያው ይሄ ነገር እንግዲህ ከምግብ መፈጨት ጋር ተያይዞም የራሱ የሆነ አስተዋጽኦ አለው ማለት ነው። ከዛ በተጨማሪ እንግዲህ የመንፈሳዊ ህይወታችንን የምናሸንፍበት ወይንም ደግሞ በመንፈሳዊ ህይወት ለመጓዝ በጣም አስፈላጊ የሆነ ነገር ነው። ለአንድ ሰው ያው ሁሉም ሰው በየራሱ እምነት ውስጥ ሆኖ ይህንን ነገር ማድረግ አለበት ብዬ አምናለሁ እንደ ግል ማለት ነው። እኔም ይሄንን ነገር አደርጋለሁኝ እና ያው ሳደርግም በጣም ደስ እያለኝ ነው። እና ከዛ ጋር የምናገኛቸው ወይንም ደግሞ የሚመጡ የተለያዩ በረከቶች ይኖራሉ እነዚህን ነገሮች እንግዲህ ለማግኘት እንደ ሃይማኖት ተከታይም ግዴታ በዚህ ነገር ውስጥ ማለፍ አለብኝ ማለት ነው። ኢትዮጵያ ውስጥም ያው ብዙ ሰው እንደዛ ነው። በተለየ መልኩ ደግሞ ያው የሃይማኖት አባቶች እንግዲህ ነገሮችን ሁሉን ነገር ጥንቅቅ አድርገው ነው የሚሰሩት ወይንም ደግሞ የሚያደርጉት ማለት ነው። እና ያ ነገር ደግሞ ለሀገርም ጠቃሚ ነው ብዬ አምናለሁ። ምክንያቱም አንድ ሰው ጾም እየጾመ የሚጸልየው ነገር በጣም አስፈላጊና በጣም ያው ተሰሚነት አለው። ብዙ ነገሮች ከፈጣሪ የምናገኛቸው እንግዲህ በዚህ በጾም ወቅት ነው ያው ጾም ጾመን ከዛ ጋር ተያይዞ ፈጣሪያችንን እናስባለን ጸሎት እናደርጋለን ማለት ነው። እንግዲህ በዛ ውስጥ ያው የተለያዩ ነገሮች ምላሾች ይኖራሉ። አንደኛ ስጋችንን የምንቀጣበት ወይንም ደግሞ ስጋዊ ስሜታችንን ትተን ወደ መንፈሳዊነት ወይንም ደግሞ ወደ ፈጣሪ የምንጠጋበት ነው። ይህም ትልቅ ነገር ነው ያው ትልቅ የሆነ ቦታ አብለው ማለት ነው። እንግዲህ ከዚህ ከጾም ጸሎት ጋር ተያይዞ የተለያዩ በቤተክርስቲያን የሚዘጋጁ ዝግጅቶች አሉ እነዛንም ዝግጅቶች ጭምር እከታተላለሁ እሳተፋለሁ። ያው ጾም ተጾሞ ሲያበቃ እንግዲህ ያው ጸበል ይጠጣል ቅዳሴም እንደዛው የቅዳሴ ስርዓት አለ። ቅዳሴ መከታተል ደግሞ ዋናኛ ከምወዳቸውና በጣም ጥሩ ከሆነ ነገር አንዱ የቅዳሴ ስርዓት ነው። ቅዳሴ ላይ በጽሞና ሆነን የሚተላለፈው ቅዳሴ እንከታተላለን ጸሎት ሰዓትም ሲደርስ እንግዲህ የግላችንን ጸሎት አደርጋለሁ ማለት ነው አደርሳለሁ ማለት ነው። ስለዚህ በጣም እንደውም ጥሩ ወቅት የሚሆነው ይህ የጾም ወቅት ተብሎ የሚጠራው ወቅት ነው። እንግዲህ በክርስትና እምነት ውስጥ የተለያዩ የጾም ወቅቶች አሉ። እነዚህ የጾም ወቅቶች እንግዲህ በአንድ አመት ውስጥ ያው ለ ሰባት ናቸው። ያው ማንኛውም የሆነ የእምነቱ ተከታይ እነዚህ ሰባት አጽዋማት በጾም አለበት ተብሎ ከቤተክርስቲያን አባቶች ይነገራል ያው መጽሐፍ ቅዱሳትም ያንን ነገር ነው። የሚያወሱት የቤተክርስቲያን አባት ማለት መጽሐፍ ቅዱስ ላይ ያለውን ነገር እንግዲህ ለሰው ልጆች ማስታወስ ነው። ስራቸው ማሳሰብ ማስታወስ ነው። ዋናው ስራቸው ያ ነው እና እንደዛ ይላሉ እነዚህ እንግዲህ የየራሳቸው የሆነ ወቅት እና አቆጣጠር አላቸው ማለት ነው። የኢትዮጵያ የራሷ የሆነ የዘመን አቆጣጠር አላት። ስለዚህ በዛ አቆጣጠር መሰረት የየራሳቸው ጊዜና ወቅታ አላቸው እና የጊዜ ገደብም በዛው ልክ አላቸው ማለት ነው። በዛ የጊዜ ገደብ መሰረት እንግዲህ የእምነቱ ተከታይ ያንን ጾም ያካሂዳል ማለት ነው። እና ያው ከዛ በተጨማሪ ደግሞ ያው የፍቃድ ጾም ተብሎ የሚታወጅ ጾም አለ። ያም የፍቃድ ጾም እንግዲህ ፍቃደኛ የሆነ የተለየ ነገር ይሳካልኝ ብሎ የሚጸልይና የሚያስብ ጸሎት የሚያደርግ በዛ መልኩ ይጾማል ማለት ነው። እና ያው በጣም እንደውም ደስ ከሚለኝ ከሃይማኖታዊ ስርዓቶች ውስጥ አንዱ

እሺ ጥያቄው ምን ይላል መስመር ላይ ሙዚቃ ትሰማለህ ይላል? አዎ በደንብ ነው ያው መስመር ላይ ሙዚቃ እሰማለሁኝ እንግዲህ የተለያዩ ሙዚቃዎች በመስመር ላይ ይለቀቃሉ። እነዚህ ሙዚቃዎች ያው ሲለቀቁ እንግዲህ አንዳንድ ጊዜ እከታተላለሁኝ። ያው ሁሉሉንም በሚባል ደረጃ ያው ሙዚቃዎችን መስመር ላይ እናገኛለን በዚህ ሰዓት። እነዛን ሙዚቃዎች እንግዲህ በመፈለግ ስማቸውን በመጻፍ የዘፋኙን ስም ሊሆን ይችላል ወይንም ደግሞ የሙዚቃውን ርዕስ በመጻፍ ያንን እንዲያወጣልኝ አደርጋለሁ ማለት ነው። እንግዲህ ያንን ያወጣልኛል። ያው ካወጣሁ በኋላ ከፍቼ የተለያዩ ስራዎችን ስሰራ ሙዚቃ የመስማት ነገር አለኝ። እና ሌላው ከዛ በተጨማሪ ያው ስራ እየሰራሁ እንግዲህ ለስለስ ያሉ ሙዚቃዎችን የማዳመጥ ልምድ አለኝ። እነዚህን ሙዚቃዎች ያው የተለያዩ እንግዲህ ከ የተለያዩ ዘፋኞችን አንድ ላይ በመሰብሰብም በመስመር ላይ የሚለቀቅበት ሁኔታም አለ። ያ እንግዲህ የ ለማዳመጥ ስራ እየሰሩ ለማዳመጥ በጣም አመቺ የሆነ ነገር ነው። ምክንያቱም ለ ይሄ አመቺ የሆነበት ነገር ለምንድነው የምለው? አንደኛ ነገር ያው በየሰአቱ ባለቀ ቁጥር አንቀያይርም ማለት ነው። ሁለተኛ ነገር ደግሞ ተመሳሳይ የሆነ የሙዚቃ ስልት ያላቸው ወይንም የሙዚቃ ምት ያላቸውን ሙዚቃዎች ያመጣልናል ማለት ነው። ከዛ አንፃር በጣም ነው የምወደው ማለት ነው። ለምሳሌ ያህል እኔ ስፈልግ ከመስመር ላይ ስፈልግ እዛ ፈልግ ብዬ የማዘው የሙዚቃ ስልት ወይንም ደግሞ የሙዚቃ አይነት። ለምሳሌ ከ የድሮዎቹ የአማርኛ ሙዚቃ ብዬ ፈልግ ካልኩት እንግዲህ በፊት ላይ የነበሩትን የሙዚቃ አይነቶች ያመጣልኛል። ወይንም ደግሞ ለስለስ ያለ የ ሙ የአማርኛ ሙዚቃ ካልኩት እንግዲህ በዛ ሪትም ውስጥ ያሉ በዛ እንትን የሙዚቃ ስ ስልት ውስጥ ያሉ ሙዚቃዎችን ለይቶ በአንድ ላይ የተሰበሰበ ማለት ነው። እንደዛ አድርጎ ያመጣልኛል ማለት ነው። ስለዚህ አንዴ እከፍተውና የምፈልገው ያህል ሰዎችን በማይረብሽ ወይንም ደግሞ ሌላ የሚሰማ ድምጽ ካለ ያ ድምጽ እንዲሰማኝ በማድረግ ያው እንደዛ አድርጌ በተወሰነ የድምጽ ከፍታ ላይ ሆኖ ወይንም ይሄ ዝቅተኛ የሚባል የድምጽ ከፍታ ላይ አድርጌ እተወዋለሁ ማለት ነው። ስለዚህ ያው ሙዚቃው ይጫወታል ወይንም ደግሞ ይዘፍናል እኔ ስራዬን እሰራለሁ። በተለይ ረዘም ያለ ስራ ካለኝ ስራው የተለመደ አይነት ነገር ከሆነ ብዙ ማለት ብዙ ማሰብ ወይንም ማስተዋል ምናምን የማይጠይቅ አይነት ነገር ከሆነ ሙዚቃን እከፍታለሁ። እንግዲህ ያው የምከፍተው ሙዚቃ ለስለስ ያለ ሙዚቃ ነው። ይህ ለስለስ ያለ ሙዚቃ ያው በደንብ እንድሰራ ያረገኛል በጣም አሪፍም ነው። አንደኛ ያው ብዙ እንቅስቃሴ ምናምን የሚፈልግ አይነት ነገር አይደለም። ቁጭ ብሎ ስራ ለመስራት በጣም አመቺ የሆነ ነገር ነው። ሰዎችም እንደዚህ ያው ሲያደርጉ ይስተዋላል ብዙ ቦታዎች ላይ ለስለስ ያሉ ሙዚቃዎች ይከፈታሉ። እነዚህ ሙዚቃዎች እንግዲህ ረጅም ስራ የምንሰራ ከሆነ እንቅስቃሴ ከሌለበት ስራችን እንቅስቃሴ የማናደርግ ከሆነ እና አንድ ቦታ ላይ ቁጭ ብለን ስራ የምንሰራ ከሆነ በጣም አስፈላጊ ነው ብዬ አምናለሁኝ። ምክንያቱም አንደኛ ለድብርት አንጋለጥም ያው ሙዚቃው ስላለ ሀሳባችን ያው እንደዚህ ድብርት ውስጥ አንገባም። ከዛ በተጨማሪ ደግሞ ይሄ የእንቅልፍ ስሜት አይመጣብንም ማለት ነው። ያው ብዙ ጊዜ ስራ ላይ ተመሳሳይ የሆነ ስራ የምንሰራ ከሆነ ተደጋጋሚ የሆነ ነገር እና ብዙ የማንነሳ ወይንም ደግሞ የማንንቀሳቀስ ከሆነ ትንሽ ይሄ ድብርት ውስጥ የመግባት ነገር አለ። እንደገና ደግሞ የድካም ስሜት ይመጣል። ከዛ በተጨማሪ ያው እንቅልፍ እንቅልፍ ሊለንም ይችላል ማለት ነው። ከሰዎች ጋር ብዙ የማንነጋገር አይነት የስራ ሁኔታ ውስጥ ከሆንን እና ያው በዛ ሰዓት ያው ሙዚቃ በጣም አስፈላጊ የሆነ ነገር ነው። ሰዎች እንደየራሳቸው ስሜት ያው ሙዚቃ ቢከፍቱና ቢያዳምጡ አሪፍ ነው የዚህን ሰዓት ላይ ብዬ አምናለሁ። ምክንያቱም ያው ሙዚቃውን እየሰሙ ስራቸውን ይሰራሉ ሰአቱም ያው በዛው ሳያስቡት ይሄዳል ማለት ነው። እዛ ስሜት ውስጥ ሳይገቡ እና በጣም አሪፍ ነገር ነው። ሙዚቃ እና ጥሩ ነው ሰዎችም እንደዛ ስራ ላይ ሆነው በሚደብራቸው ሰዓት ወይንም ደግሞ ረጅም ጊዜ የሚቀመጡ ከሆነና ሌሎ

እሺ ጥያቄው ምን ይላል በብዙ ህዝብ መካከል መሆን ትችላለህ? ነው የሚለው እንግዲህ ይህ ጥያቄ ያው አንጻራዊ ነው የሚሆነው እንደ ሁኔታው ነው የሚወሰነው ይሄ ነገር አንዳንድ ጊዜ ያው ህዝብ የሚበዛባቸው ቦታዎች አሉ እዛ ህዝብ የሚበዛባቸው ቦታዎች ላይ የተለያዩ አገልግሎቶችን ለመጠቀም እንሄዳለን እንግዲህ ያ ነገር ያው ግዴታ ነው የሚሆነው ያንን አገልግሎት ለመጠቀም ለምሳሌ:- ያህል ባንክ ቤት ሊሆን ይችላል። ብዙ ጊዜ እንግዲህ ያው ብሄራዊ ባንክ ከሄድን ወይንም ደግሞ ንግድ ባንክ ብለን የሚታወቀው ባንክ ላይ ከሄድን በሀገራችን ውስጥ በየትኛውም ቦታ ላይ ብዙ ቦታ ላይ በሚባል ደረጃ በጣም ብዙ ህዝብ ነው የሚበዛው እና የትኛውም ቅርንጫፍ ላይ ብትሄዱ ህዝብ ይበዛል እዚህ ቦታ ላይ እና እዛ ቦታ ላይ እንግዲህ ብዙ ሰው ነው የሚያስተናግዱት ወይንም ህዝብ ይኖራል እንግዲህ በተለያየ የተለያየ መስኮት አላቸው በዛ በየመስኮቱ ሁሉ ህዝብ አለ ስለዚህ እኛ ያው ወረቀታችንን ጽፈን ወረፋ እናስይዛለን ማለት ነው ወረፋ አሲዘን እንግዲህ ወንበር ካገኘን ወንበር ላይ እንቀመጣለን ብዙ ጊዜ ግን ወንበርም ላይገኝ ይችላል ያው ከሰው ብዛት አንፃር። ስለዚህ እንቆማለን ማለት ነው፤ ወረፋችን እስከሚደርሰን እንጠብቃለን ያ ቦታ እንግዲህ ያው ህዝብ የሚበዛበት ቦታ ነው ይሄን ነገር ስለሚታወቅ ምንም አይመስለኝም ምክንያቱም ያው እዛ ጋር የምፈልገውን አገልግሎት ለመጠቀም ስለሆነ የሚሄደው ያንን ነገር ሲሄድም እንደዛው እንደኔ መጠቀም የሚፈልጉ ሰዎች ስላሉ ማውራትም ወይንም ደግሞ ሌላ ነገር አስፈላጊ አይደለም ብዙም ስለማይጠበቅብንም ያው ዝም ብለን እንጠብቃለን ማለት ነው፤ እንግዲህ ይሄ ያው ሰው የሚበዛበት ቦታ ነው ግን ብዙም ችግር የለውም ይሄ የአንጻራዊ ነው ያልኩበትም መንገድ ያ ነው ለምሳሌ፦ ገበያ ውስጥ ብንሄድ ቀኑ የገበያ ቀን ከሆነ በጣም ብዙ ህዝብ ይኖራል ወይንም ብዙ ሰው ይኖራል እንግዲህ ሰዎች የተለያየ ነገር ለመሸመት ወይንም ደግሞ ለመግዛት ወደዛ ገበያ ቦታ ይመጣሉ። ስለዚህ ያው እዛ የገበያ ቦታ ላይ እኛም የሆነ ነገር ፈልገን እንሄዳለን ማለት ነው የምንፈልገውን ነገር ነው ያው ሁላችንም ትኩረት የምናደርገው። ያንን ነገር ካገኘንንና የምፈልገውን ነገር ከሸመትን ከገዛን ወይንም ደግሞ ከተገበያየን በኋላ ከዛ ቦታ ላይ እንሄዳለን ማለት ነው ስለዚህ የዛን ያህል ብዙ አስቸጋሪ የሚሆንበት ሁኔታ የለም ያው እዛ ቦታ ላይ ስንሆን ማድረግ የሚገቡንን ጥንቃቄዎችን እናደርጋለን። አንዳንድ ጊዜ የተለያዩ እንግዲህ ያው የሰው ኪስ ውስጥ የሚገቡ ወይንም ደግሞ የተለያዩ ቦርሳዎች ምናምን በጥንቃቄ መያዝ ተገቢ ነው እዚህ ቦታ ላይ ያው ሰው በሚበዛበት ቦታ ላይ እነዚህን ነገሮች ጥንቃቄ ማድረጉ አይከፋም የትኛውም ቦታ ላይ ቢሆን እነዛን ጥንቃቄዎች አድርገን የምንፈልገውን ነገር ወስደን መውጣት ነው ወይንም የምፈልገውን ነገር አድርገን ገዝተን መሸጥም ከሆነ ሸጠን እንወጣለን ማለት ነው የዛን ያህል ብዙ እንትን የሚል ነገር የለውም እንደየ ሁኔታውና እንደየ ቦታው ነው። ሌላው ነገር እንግዲህ ለምሳሌ:- ያው እንደዚሁም የተለያዩ የእምነት ተቋማት ላይም ስንሄድ የዚሁ ተመሳሳይ አይነት ነገር አለ። ምክንያቱም ያው የእምነት ተቋማት ላይ እንግዲህ በተለይ እሁድ ከሆነ ለምሳሌ ቤተክርስቲያን ላይ በጣም ብዙ ሰው ይኖራል ያ ነገር እኔ ምንም አይረብሸኝም ምንድነው ደስ ይላል። ማለት ሰዎች ያው ተመሳሳይ ነገር ሊያደርጉ ነው እዛ የሚመጡት። ለጸሎት ነው የሚኬደው ስለዚህ ያው የጸሎት ስነ ስርዓት አለ የቅዳሴ ስርዓት አለ ያን ቅዳሴ ስርዓት እንግዲህ ሁሉም ሰው ተረጋግቶ ነው እዛ ቦታ ላይ የሚከታተለው ማለት ነው ያው እንደሚታወቀው ቅዳሴ ላይ ብዙ እንቅስቃሴም አይፈቀድም ወሬም ንግግር አይፈቀድም ስለዚህ ያንን ነገር ሁሉም ሰው ይተገብራል ማለት ነው መነጋገር የለም መንቀሳቀስ የለም ያ ነገሩ በጣም ነው ደስ የሚለው ማለት ነው ሁሉም በየራሱ ስሜት ውስጥ ወይንም በየራሱ ስሜት ውስጥ ሆኖ ወደ ፈጣሪው ጸሎት የሚያደርግበት ሰዓት ነው ወይንም ደግሞ ከይሄ የቅዳሴውን ስርዓት የሚከታተልበት ሰዓት ነው ከዛ የሚባለውን የምንሰማበት ነው ማለት ነው ያ ነገር በጣም ደስ የሚል ነገር ነው እና ያው ሰዎች በተመሳሳይ ሁኔታ ውስጥ ስለምንሆን አሪፍ ነው ማለት ነው። ከዛ በተጨማሪ እንግዲህ ሰዎች የሚበዙበት የተለያዩ ቦታዎች አሉ ያው ምንድነው እሱ አንዳንዴ ያው የማያስፈልጉኝ ነገር ከሆነ ያ ቦታ ላይ ምንም ብዙም ጥቅም ከሌለኝ እና እዛ ቦታ ላይ አልሄድም ሲጀመርም ሰው ቢበዛበትም ምንም ስለማላርቅ ያ ነገር ያው ምቾት የማይሰጠኝ ነገር ከሆነ አልሄድም ማለት ነው አስቀድሜም። ግን አሁን እነዚህ የጠቀስኳቸው ቦታዎች አገልግሎት መስጫ ቦታዎች ላይ ይኸው ግዴታ መሄድ ነው እኔ ብቻ አይደለም የምገለገለው ሌሎች ሰዎችም እንደኔው ተመሳሳይ ድርጊት ሊያደርጉ ግልጋሎት ሊገለግሉ የሚመጡ አሉ። ያ ነው እንግዲህ ልዩነት።

እሺ ያው ጥያቄው ምን ይላል ማህበራዊ ሚዲያ ትጠቀማለህ ወይ ይላል? አዎ ማህበራዊ ሚዲያ እጠቀማለሁ። የተለያየ ማህበራዊ ሚዲያ እጠቀማለሁ እንግዲህ ይሄን ማህበራዊ ሚዲያ ለተለያየ አገልግሎት ነው የምጠቀምበት። ለምሳሌ አንዳንድ ማህበራዊ ሚዲያ መልእክት ለመላላክ በጣም አሪፍ የሆኑ ማህበራዊ ሚዲያዎች አሉ። እነዛም ማህበራዊ ሚዲያዎች እንግዲህ ከተለያዩ ሰዎች ጋር መልእክት ለመቀያየር ወይንም ደግሞ ሀሳብ ለመቀያየር ወይንም ግላዊ ነገሮችን ለማውራት ያግዙኛል ማለት ነው። ይረዱኛል እንግዲህ ለዛ ጥቅም እጠቀምባቸዋለሁ ከዛ በተጨማሪ እንግዲህ የተለያየ መረጃዎችንም እንግዲህ በማህበራዊ ሚዲያ እከታተላለሁ። እንደውም አሁን ብዙ መረጃዎችን የማገኘው ከማህበራዊ ሚዲያ ላይ ነው። ምክንያቱም ያው መረጃዎች በፍጥነት ቶሎ ቶሎ የሚለቀቁት ማህበራዊ ሚዲያ ላይ ነው። አሁን ላይ ምክንያቱም ያ የሆነበት ምክንያት ምንድነው? ያው ሰዎች ብዙ ሰአታቸውን የሚያጠፉት ማህበራዊ ሚዲያ ነው ስለዚህ ሰዎችን ማግኘት የሚችሉት እዚህ ማህበራዊ ሚዲያ ላይ ነው ማለት ነው። ያው አሁን በቅርብ ጊዜ ቢሆንም የመጣው ቲክቶክ በዚህ ይሄ መረጃን በፍጥነት በማስተላለፍ ደረጃ የመጀመሪያ ደረጃውን ይይዛል ማለት ነው እኔም እንግዲህ ቲክቶክን እጠቀማለሁ። ቲክቶክን ሰዎች በሁለት መንገድ ነው የሚጠቀሙት እንግዲህ ያው እንግዲህ ጎበዝ የሆኑትና እዛ ላይ መስራት የቻሉ ሰዎች ያው ለገንዘብ ምንጭነት ይጠቀማሉ ማለት ነው። እነዚህ ሰዎች እንግዲህ የተለያዩ መረጃዎችን እዚህ የቲክቶክ ላይ ይለጥፋሉ ወይንም ይለቃሉ ያንን ነገር እንግዲህ ያው ሰዎች ሲያዩላቸው ወይንም ደግሞ ያንን ሲጋሯቸው ያ ያየው የሰው ቁጥር ተደምሮ እንግዲህ ቲክቶክ የራሱ የሆነ ክፍያ የሚከፍላቸው ክፍያ አለ ማለት ነው። በዛ መሰረት እንግዲህ ህይወታቸውንም የሚመሩ ብዙ ወጣት ልጆች እናያለን ሀገራችን ውስጥ በጣም ብዙዎች አሉ ማለት ነው። እንደዚህ የተለያየ የቲክቶክ ቲክቶክ ከፍተው የተለያዩ ነገሮችን ሰውን በማዝናናት ሊሆን ይችላል። ወይንም የተለያየ አዳዲስ ነገሮችን በማምጣት እና እነዛን አዳዲስ መረጃዎችን ለሰዎች በማጋራት ደረጃ ሌላው ነገር ደግሞ ስለተለያዩ ስለ ህይወት ክህሎት እያወሩ ሊሆን ይችላል። ሌላው ነገር ደግሞ ያው ሰዎችን በማነቃቃት ዘርፍ ያው ብዙ አይነት ዘርፍ ነው ያለው። የየራሳቸው የሆነ እንግዲህ ዘርፍ መርጠው እዛ ላይ በደንብ በመስራትና እና በተደጋጋሚ ቪዲዮዎችን በመልቀቅ እና ለሰዎች በማድረስ ያንን ቪዲዮ እንግዲህ ሰዎች ወደው እና ከተከታተሉት ወይንም ደግሞ ካዩት በዛ ባያቸው የሰው ልክ እንግዲህ የራሱ የሆነ ህግና ደንብ አለው። ይሄ ነገር በዛ መሰረት እንግዲህ ያው ቲክቶክ ይከፍላቸዋል ማለት ነው። እንግዲህ ይሄ ነገር ስናይ ምንድነው? በአሁን ሰዓት ያው ማህበራዊ ሚዲያዎች ወይንም ድረ ገጾች አንደኛ የመረጃ ማስተላለፊያ ናቸው ሰዎች መረጃን በቀላሉ የሚያገኙበት ቦታ ነው። ሌላው ከዛ ባለፈ ደግሞ በሌላ አንግል ደግሞ ስንሄው ወይንም በሌላ አቅጣጫ ስንመለከተው ደግሞ ይህ ማህበራዊ ድረ ገጽ ወይም ማህበራዊ ሚዲያ ብለን የምንጠራው እንግዲህ የገቢ ምንጭ ነው ማለት ነው። ሁላችንም እንግዲህ አንድን ነገር እንደ አጠቃቀማችን እና እንደ አሰራራችን ነው የሚለያየው ማለት ነው። ስለዚህ እዚህ ነገር ላይ ክህሎት ያላቸው ወይንም ደግሞ አንድ ሙያ ያላቸው ያንን ሙያ ደግሞ ለህዝብ ማጋራት የሚፈልጉ ሰዎች ያንን ሙያቸውን ይዘው እንግዲህ እዚህ ማህበራዊ ሚዲያ ላይ ቲክቶክም ሆነ ዩቲዩብ ላይ ይለቃሉ ማለት ነው። እንግዲህ ያ ከዛ ከሚለቁት ነገር ደግሞ ያው ሰዎች ከተመለከቱና ከዛ ነገር ያው እንግዲህ የሚማሩን ነገር ስለሚኖር ያንን ሰው የሚያስተምርና ብቻ ሰዎችን ማዝናናትም ሊሆን ይችላል ያው እሱም የራሱ የሆነ ክህሎት ነው። ስለዚህ ለሰዎች ጠቃሚ ከሆነና ሰዎች የሚመለከቱት ነገር ከሆነ ያ ማህበራዊ ሚዲያ ለዛ ሰው ክፍያ ይከፍለዋል ማለት ነው። ምክንያቱም ያ ፈጣሪ ማለት ያንን ነገር ፈጥሯል ማለት ነው። ስለዚህ የገቢ ምንጭም የሚሆንበት አጋጣሚ አለ ማለት ነው። ያው ሀገራችሁን ውስጥም ያው ብዙ ሰዎች ወይንም ደግሞ ብዙ ወጣቶች በዚህ ተጠቃሚ ናቸው። ከዛ በተጨማሪ ደግሞ ስንመለከት ሌሎቻችን ደግሞ ያው ያንን ነገር ማድረግ ባንችልም ግን ከዛ ነገር የተለያዩ ነገሮችን መማር ስንፈልግ ወይንም ደግሞ መረጃ ስንፈልግ እነዛን መረጃዎች እንግዲህ ከማህበራዊ ሚዲያ ላይ እናገኛለን ማለት ነው። ያው

እሺ ጥያቄው ምን ይላል የምትወደው ፊልም ምንድን ነው? ይላል። እንግዲህ የተለያዩ የሀገራችንን ፊልሞችን አያለሁ። በአማርኛ የተሰሩ- የተለያዩ ፊልሞች አሉ። በተለይ ያው ተማሪ እያለው ፊልም አዘወትር ነበረ። ፊልም በተደጋጋሚ ነበር የማየው። እና ምን አይነት ፊልም ይመቸኛል በተለይ- ያው እንደዚህ ኮሜዲ ነገር ላይ የተሰሩ ወይንም ደግሞ አስቂኝ ፊልሞች በጣም ይመቹኛል። ትንሽ ዘና የሚያደርጉ አይነት ፊልሞች ደስ ይሉኛል። እነዛን ፊልሞች እንግዲህ እከታተላለሁኝ። ወይንም ደግሞ- አያለሁኝ። በተደጋጋሚ እንደዛ ነክ የሆኑ ፊልሞችን አያለሁ። እንግዲህ ያው ከሀገራችን ፊልሞች ውስጥ ያው ይሄ ከኮሜዲው እንዳለ ሆኖ ከዛ ውጪ ስንወጣ- ያው የሰራዊት ፍቅሬን ፊልም እወደዋለሁኝ። ሰማያዊው ፈረስ የሚሰኝ- ያው ሀገራዊ የሆነ ይዘት ያለው ፊልም ነው። እንግዲህ ይህ ፊልም የተሰራው የአባይ ላይ የተመረኮዘ ፊልም ነው። እና ብቻ የሆነ ሀገራዊ ይዘት ያለው ፊልም ነው። በጣም ደስ የሚልና የራሱን የሆነ ደረጃውን የጠበቀ ፊልም ነው ያ ፊልም። እና- ያው በሰፊው አንድ ወቅት ላይ በጣም እንደወጣ- ተከታትየው ነበር። ከአንዴም ሁለቴ ምናምን ተከታትየዋለሁ። በጣም ደስ ይላል። ከዛ በተጨማሪ ደግሞ- ሰካራሞን ፖስታ የሚለውን የሰለሞን ቦጋለን ፊልም አያለሁኝ። እና ያው ሰለሞን ቦጋላ የሚታወንበት ፊልም በጣም ነው የሚመቸኝ። ደስም ይለኛል። ያው ሰለሞን ቦጋለ እንግዲህ በፊልም ትወናው ይታወቃል በጣም ጎበዝ ተዋናይ ነው። ያው ብዙ ተዋናዮች አሉ። ይሄን ነገር መጥቀስ ከቻልን ያው ፊልም የሚሰሩ ብዙ ተዋናዮች :ትልልቅ ተዋናዮች እና ጎበዝ የሆኑ ተዋናዮች አሉ። እና እዚህ ሰከራሙ ፖስታ ላይ እንግዲህ በዋናነት ያው- ሰለሞን ቦጋለ እና- አንዲት አርቲስት ተሳትፋለች። እነሱ እንግዲህ ያው ዋና ተዋናይ ሆነው የሰሩበት ሁኔታ አለ። እና በጣም ደስ የሚልና አስተማሪ ዘመኑን የዋጀ ፊልም ነበር በሰአቱ። ያውና ፊልሙ ምንድነው አስተማሪም አይነት ነገር ነው። እና ለትምህርትም ተብሎ የተዘጋጀ- የፊልም አይነት ነው። እንግዲህ ከእነሱ ጋር- የሰሩ እናቶችም ትልልቅ ተዋናዮችም አሉ። እነ አልማዝ ጭምር አብራ ሰርታለች ማለት ነው። አልማዝ ሁላችንም እናውቃታለን ኢትዮጵያ ውስጥ ያው ትልቅና አንጋፋ የሆነች ተዋናይ ነበረች። ስለዚህ ያው ከእነሱ ጋር የተሰራ ፊልም ነው እና በጣም ደስ የሚልና የኢትዮጵያን ባህላዊ ይዘቱን የጠበቀ ፊልም ነበር በሰአቱ። እና ይህ ፊልም ከወጣ ትንሽ- ቆየት ብሏል። ማለት ረዘም ያለ ጊዜ የወሰደ ፊልም ነው። እና ያው ደስ ይላል። እወደዋለሁ። ከአንዴም ሁለቴ ሶስቴ ደጋግሜ አይቼዋለሁ ይሄንን ፊልም። እና በጣም ደስ የሚለኝ እና የምወደው ፊልም ነው። ያው በአጠቃላይ እንግዲህ ፊልም ከማዝናናትም አልፎ እንግዲህ የተለያዩ ቁም ነገርን ያስጨብጠናል ማለት ነው። አንዳንድ ጊዜ ያው የሰዎች የህይወት ታሪክ ወይንም ሰዎች እንዴት እንደሚኖሩ- ለየት ባለ መልኩ ወይንም በሚያዝናና መልኩ የሚቀርብበት የኪነ ጥበብ ዘርፍ ነው ፊልም ማለት። ያው ፊልም የራሱ የሆነ- ተሰጥኦ ይጠይቃል ማለት ነው። አንድ ሰው ተሰጥኦ ከሌለው ተነስቶ ፊልም ሰሪ ልሁን ማለት አይችልም። ምክንያቱም የራሱ የሆነ ተሰጥኦ መተወን ራሱ ተዋናይ ነው የሚባሉት ፊልሙን የሚሰሩ ሰዎች። ስለዚህ እነዛ ተዋናይ የሚባሉ ሰዎች የሚሰጣቸው የሆነ የራሳቸው ገጸ ባህሪ አላቸው። ስለዚህ ያንን ገጸ ባህሪ ተላብሰው ወይንም ደግሞ- ያ ተጽፎ የተሰጣቸውን ነገር ነው እንደዛ እንዲሆኑ ተደርጎ- ለህዝብ ማሳየት ስለሚፈለግ- ያንን ተላብሰው ነው ማለት ነው የሚሰሩት። ያንን ገጸ ባህሪ ተላብሰው ነው- ህዝብ ለህዝብ የሚያሳዩት ማለት ነው። ይህ ገጸ ባህሪ ደግሞ ያው ከህዝብ መሃል የወጣ ገጸ ባህሪ ነው። ስለዚህ የትም የሌለ ነገር አይደለም ያለ ነገር ነው ማህበረሰቡ ውስጥ ያለን ነገር ነው አንድ የፊልም ጸሐፊ- የሚያወጣው። ማህበረሰብ ውስጥ ያለን ነገር ለሌሎች ሰዎች የሚያስተምረን ነገር ነው። እንግዲህ ይሄን ነገር በተለያየ በኪነ ጥበብ- አሽሞንሙኖ በኪነ ጥበብ መልክ ሰዎችን በሚያዝናና መልክ አድርጎ ድርቅ ባለ መልኩ ሳይሆን ሰዎችን በሚያዝናናና በሚያስቅ- ሊሆን ይችላል። በተለያዩ ቋንቋዎች አክሽን ቋንቋዎች ወይ እንቅስቃሴዎች ይሆናል። እነዛን ነገሮች እንግዲህ አሽሞንሙኖ አውጥቶ የሚያሳየን ነገር ነው የራሳችንን አኗኗር የሚያሳየን ነው እና ፊልም- ከዚህ ረገድ በጣም ደስ ይለኛል።

እሺ ጥያቄው በብእር ወይስ በእርሳስ ወይስ ትጽፋለህ ይላል? እንግዲህ ብዙ ጊዜ በብእር እጽፋለሁኝ የምጽፈው ነገር ሲኖር ብእር ነው የምጠቀመው። ምክንያቱም ያው ብእር አይጠፋም እርሳስ ሲሆን ግን ይጠፋል ይደበዝዛል። እንደገና በቀላሉ ሰው በላጲስ ሊያጠፋው ይችላል ማለት ነው። እርሳስ ሲሆን እና ብእርን የምመርጠው አንዴ ከጻፍኩበት አይጠፋም መልሶ ማለት ነው። ከዛ አንፃር ብእርን እመርጣለሁ ማለት ነው። ያው እርሳስን የምንጠቀመው ስዕል ለመሳል ነው። በዋነኝነት እና ከዛ በተጨማሪ ደግሞ ያው ልጆች ትምህርት ቤት ሲገቡ በመጀመሪያ ላይ የሚጽፉት በእርሳስ ነው። ያ ለምንድነው የሚሆነው? ልጆች እንግዲህ አንደኛ መጽሐፍ አይችሉም እየተለማመዱ ነው። ስለዚህ ብዙ ስህተት ይኖራል ማለት ነው። ያን የሚሳሳቱትን ነገር በእርሳስ በቀላሉ በላጲስ እያጠፉ ደግሞ ይሞክራሉ ማለት ነው። አሁንም ሲሳሳቱ ድጋሚ በላጲስ ያጠፋሉ ከዛ ደግሞ ይሞክራሉ ወይንም ደግሞ ደግሞ ለመጻፍ ይሞክራሉ። ያው እንደዛ በተሳሳቱ ቁጥር ያው እየደጋገሙ ለመጻፍ ትክክለኛው ቅርጽ ወይንም ደግሞ ትክክለኛውን ፊደል ወይንም ቁጥርም ሊሆን ይችላል ቁጥር እስከጻፉ ድረስ እያጠፉ መሞከር ይችላሉ ማለት ነው። ለዚህ በጣም ጠቃሚ ነገር ነው እርሳስ በጣም ይጠቅማል። ከዚህ አንፃር ልጆች ጽሁፍ ለመለማመድ ለመጻፍ ይሄ ገና የመጀመሪያቸው ከሆነ በጣም አስፈላጊና ጠቃሚው የሆነ ነገር ነው እርሳስ ምክንያቱም በቀላሉ እያጠፉ ነው። መልሰው የሚሞክሩት በቀላሉ እያጠፉ መልሰው ይሞክራሉ ያ መላልሶ መሞከራቸው ደግሞ በደንብ እንዲለምዱና እጃቸው እንዲፈታ ያደርጋቸዋል ማለት ነው። ትክክለኛውን የሆነ አጻጸፍ እስከሚለምዱ ድረስ ያው እያጠፉ በእርሳስ ይጽፋሉ ይሞክራሉ ማለት ነው። ከዛ አንፃር እርሳስ በጣም አስፈላጊ ነው። እኔ ደግሞ ያው እርሳስን ብዙ ጊዜ የምጠቀመው ስዕል ለመሳያነት ነው። እንዲህ የተለያዩ ስዕሎችን ስስል እርሳስን ነው የምጠቀመው። ስለዚህ ያው እርሳስ ደግሞ ለስዕል በጣም ተመራጭ የሆነ ነገር ነው። አንደኛ የራሱ የሆነ ውበት አለው በቃ ስዕልን ስናስብ እርሳስን ነው የምናስበው። ያ የራሱ የሆነ ውበት ነው። በእርሳስ በራሱ የምንፈጥራቸው ውበቶች አሉ። የራሳቸውን ለቅለቀን ማለት ነው። እርሳሱን የእርሳሱን ከለር እና ያው ስዕል ለመሳል እርሳስን ተጠቅሜ ነው ስዕል ምስለው። ያው አንዳንድ ጊዜ ዝም ብዬ እንደዚህ ወረቀት አንስቼ የመጽሐፍ ልምድ አለኝ ወይንም ደግሞ እንዲሁ ብቻ የሆነ ሰንጠረዥ የተለያየ ነገር እንደዚህ የመስራት ልምድ አለኝ። እነዛን ነገሮችም ሳደርግ እርሳስን እጠቀማለሁ። ያው እርሳስም ሆነ ብእር ሁሌም ከመኝታዬ ስራ አለ። ምክንያቱም ይህ ብእር ከመኝታዬ ስር ማጣት አልፈልግም። ያው አንዳንድ ጊዜ ሊደብረኝም ሲደብረኝም ሆነ ብቻ ዝም ብዬም ስቀመጥ እጄ ላይ የመያዝ ነገር ባህሪ አለብኝ። እርሳስ ውይ እስክርቢቶ እጄ ላይ እይዛለሁኝ እንግዲህ ያው ብእርም ብእር ማለት ያው እስክርቢቶ ማለት ነው። ያው ብእርም ከያዝኩ እንግዲህ ዝም ብዬ የመጣልኝን ሀሳብም ሊሆን ይችላል የመጣልኝን ነገር ቁጥርም ሊሆን ይችላል። እጽፋለሁኝ እንደገና ደግሞ ያው የመጣልኝን ነገር ብቻ ወረቀት ላይ ማሳረፍ ደስ ይለኛል። ያ ነገር ትንሽ ይሄ ከ እንትን ዘና ያደርገኛል በቃ እንደዚህ ያለ ነገር መስራቴ በጣም ነው የሚያዝናናኝ። እንግዲህ ያው እርሳስም ሲሆን እንግዲህ ይህ ስዕል ዝም ብዬ እስላለው ማለት ነው ስዕሉ ግን ብዙ ትርጉም ላይሰጥ ይችላል። አራት ማዕዘንን ምናምን እንደዚህ ቅርጾችን መስራት ምናምን ሊሆን ይችላል እንደዚህ ቀለል ያለ አለ አይደለ ዝም ብሎ ያን ነገር አስቤበት አይደለም የማደርገው። ሳላስበው ነው እነዛን ነገር የማደርገው እና ብዙ ጊዜ ደግሞ አይ ፊርማ ነገር የሚመስል ነገር ዝም ብዬ እፈርማለሁ ወይንም እሞጫጭራለሁ ብቻ ያው እንደዛ ማድረግ ያስደስተኛል። ያው ያን ነገር ግን አስቤበት ምናምን አይደለም። ያው በእርሳስም እንደዛ አደርጋለሁ። እና ስዕልም ለመሳል እሞክራለሁኝ እርሳስ ሲይዝ እና ያው ብዙ ጊዜ እርሳስም የሚታወቀው ለስዕል ነው። ያው አዋቂዎችም ትልልቅ ሰዎችም ያው በእርሳስ የተለያዩ ስዕሎችን ሲስሉ ይስተዋላል። በጣም የሚያማምሩ ስዕሎችን የሚስሉ አሉ ሌላው ነገር እንግዲህ አናጺዎችም ያው እርሳስን ይጠቀማሉ በይበልጥ አንድን ነገር ለማስመርና ምልክት ለማድረግ እርሳስን ይጠቀማሉ። ያው እርሳስ ከዛ ከእንጨቱ ላይ ወይንም ከጣውላው ላይ በቀላሉ መጥፋት የሚችል ነገር ስለሆነ በጣም አሪፍ ነገር ነው። ምልክትን ለማድረግ በጣም ምርጥና ተመራጭ

እሺ ጥያቄው ምን ይላል እህል መፍጨት ታቃለ ወይ? ይላል አዎ በደንብ አውቃለሁኝ እህል መፍጨት። እንግዲህ በአሁን ጊዜ ያው እህል በዘመናዊ መንገድ የራሱ የሆነ የእህል መፍጫ ማሽን አለ። ከእኛ የሚጠበቀው ምንድነው? እህል እያለውን እህል ወይንም የምንፈልገውን እህል ማስፈጨት የምንፈልገውን እህል ማዘጋጀት ነው። ያንን እህል ካዘጋጀን በኋላ ማዘጋጀት ሲባል እንግዲህ ማበጠር ሊሆን ይችላል። ሌላው ነገር ደግሞ ያው ቆሻሻ የሆነ ነገር ከውስጡ መልቀም ይጠበቅብናል ወይንም መልቀም አለብን። ያንን ከለቀምንና ቆሻሻውን ካወጣን በኋላ ለምሳሌ ጤፍ ከሆነ ጤፍ አይለቀምም በባህርይው ጤፍ በጣም ቀጫጫ የሆነ ነገር እና የማይቆጠር ነገር ስለሆነ። ጤፍን ምንድነው የምናደርገው? ይነፋል በወንፊት በወንፊት ከተነፋ በኋላ። ያንን ጤፍ የነፋነውን ጤፍ እናንቀረቅበዋለን ማንቀልቀል ማለት እንግዲህ ጤፉን ሰፌድ ላይ አድርጎ እንመተዋለን ማለት ነው። ያ ሲመታ በጣም ደቃቂ የሆነ አቧራ ካለ ከውስጡ ወደኋላ እየቀረ ይሄዳል ማለት ነው። ንጹህ ጤፍ ደግሞ ወደ ታች ይወርዳል ማለት ነው። ስለዚህ ደቃቂ የሆነ አቧራን በዛ መንገድ እናስወጣለን ማለት ነው። በዛ መንገድ ካጸዳን በኋላ ውስጡ የምንቀይጠው ነገር ካለ ለምሳሌ ሩዝን እንቀይጣለን። ያንን ሩዝ ቀይጠን ወይንም ደግሞ አብሽም የምንጨምር ከሆነ አብሽ ጨምረን አንድ ላይ በማድረግ እንግዲህ የወፍጮ ቋት የሚባል አለ። እንግዲህ የወፍጮ ክፍል ቋት የሚባለው የወፍጮ ክፍል ከላይ ያለው እና እህልን ለመያዝ የሚያገለግል የሚያገለግለን ክፍል ነው። ወፍጮ ስናየው ያው ካህናት ሰፋ ያለ ብረት ያለበት ነው። ያ ብረት እንግዲህ እህልን ለመያዝ የሚያግዘን ብረት ነው። ስለዚህ እሱ ውስጥ ቋት ውስጥ እንጨምራለን ማለት ነው። ጤፉን ከዛን ጤፉ የራሱ የሆነ መውረጃ ወይንም መንሸራተቻ ክፍል አለው። ያ ክፍል ከፍም ዝቅም እየተደረገ የሚወጣው መጠን ይመጥኑታል ማለት ነው። አስፈጪዎች አሉ። እነዛ አስፈጪዎች እንግዲህ ቀስ ብሎ ጤፉ እንዲወርድ ይደረጋል ለምንድነው ይሄ ቀስ ብሎ እንዲወርድ የሚደረገው ማሽኑ በደንብ እንዲፈጨውና በደንብ ላም ብሎ እንዲወጣ ነው። ድቄቱ የሚፈለገው ማለት ነው። ስለዚህ በዛ መሰረት እዛ ጋር ይመጥኑታል ያ የተመጠነለት እህል ነው ማለት ነው። ወደ ውስጥ የሚገባው ያው መዳመጫ ነው። የሚሆነው በአጠቃላይ ማሽን ነው እንግዲህ መዳመጫ ነው እነዛ ማሽኖች ወይንም ደግሞ ያው ከባባድ የሆኑ ማድቀቂያ የሆኑ ብረቶች ይኖራሉ። ውስጥ ላይ ማለት ነው። የማሽኑ ክፍል እነዛ እንግዲህ ያ ጤፍ በዛ ውስጥ ሲያልፍ እያደቀቀው ነው። የሚያልፈው ማለት ነው። እህሉን በዛ መሰረት ከታች መውረጃ የራሱ የሆነ የተዘጋጀለት እንትን አለ። ከዛ መቀበያ ዱቄቱን የምንቀበልበት የራሱ የተዘጋጀ እንደ ገንዳ የሚመስል ከብረት የተዘጋጀ አለ። እዛ ላይ እንግዲህ ዱቄታችን ይወርዳል ማለት ነው። እኛ ከታች ሆነን ያንን ዱቄት እያራገፍን እና እንዲቀዘቅዝ እያገላበጥን እናፍሳለን ማለት ነው። ያው መዳበሪያችን ውስጥ እናፍሳለን ወይንም ትንሽ ነገር ከሆነ እንግዲህ የያዝነው ቀረጢት ውስጥ እናፍሳለን ማለት ነው። በዛ መሰረት ያው በዘመናዊ መንገድ መፍጨት ይቻላል። ያው ባህላዊም በባህላዊ መንገድ ደግሞ የተለያየ የእህል መፍጫ ዘዴዎች አሉ። አንደኛው የእህልን ማድቀቂያ ወይንም መፍጫ ብለን የምንጠራው እንግዲህ መጅና ድንጋይ የምንለው አለ። ይህ መጅና ድንጋይ የምንለው ሁለቱም ከድንጋይ የሚሰራ ሲሆን እነዚህ ነገሮች እንግዲህ የሚሰራው እርስ በእርስ እኩል ሆነው እንዲህ ነው የሚሰሩት። ለምንድነው እኩል የሚሆነው? ምክንያቱም በመሀላቸው እህሉ ሲገባ እና ስናፋትገው እንዲያደቅ ያደቀዋል ማለት ነው። መሃል ላይ ያለውን ክፍተት እህሉ ስላለ ያ እህል እንግዲህ ሁለቱ ድንጋይ መሃል ይገባል ማለት ነው። እንዲያደቅ የሚረዳ ነው። ዋንኛውና ትልቁ ያው የቅርጽ የአሰራሩ ቅርጽ ነው ማለት ነው። ይሄ መጅና ድንጋዩ ያው ድንጋይ የምንለው እናት በማለት ይታወቃል። ብዙ ጊዜ በተለምዶ ማለት ነው። ይሄ በባህላዊ መንገድ የሚዘጋጅ የወፍጮ ስርዓት ነው። እናቶቻችን እንግዲህ ቀደም ባለው ዘመናት ይህንን ነገር ሲጠቀሙበት ይስተዋላል የተለያየ እህል ይፈጩበታል ማለት ነው። እኔም ያው በተወሰነ መልኩ ፈጭቼበታለሁ ብዙ ባልጠቀምበትም ግን ተጠቅሜበታለሁ። እፈጫለሁ አንዳንድ ጊዜ ያው እፈጫለሁኝ እንደዛ እና በጣም አሪፍ የመፍጫ ሂደት ነው። ያው በእጃችን ነው የምንፈጨው ትንሽ ጉልበት ይጠይቃል። ለመፍጨት የሰው ሀይል ስለሚፈልግ በእጅ ነው የሚፈጨው ማለት ነው

እሺ ምንድነው የሚለው ጥያቄው ሌሎችን ማስተማር ትችላለህ? ይላል አዎ እችላለሁኝ ማለት የማውቀውን ነገር ማስተማር በጣም ነው የሚያስደስተኝ የሆነ ደስ እያለኝ ነው ይሄን ነገር የማደርገው። ምክንያቱም ስለሆነ ነገር ላውቅ እችላለሁ ያንን ነገር ደግሞ አጠገቤ ያለ ሰው ስለዛ ነገር ግንዛቤው ላይኖረውና እውቀቱ ላይኖረው ይችላል። እና ያንን እኔ የማውቀውን ነገር እንግዲህ በምችለው አቅም ለማስረዳት እሞክራለሁኝ ለማሳየትም እሞክራለሁ። ያው ብዙ ጊዜ እንግዲህ እንደዚህ መስመር ላይ የሚሰሩ ስራዎች ይኖራሉ። እነዚህን ስራዎች እንግዲህ ለተለያዩ ለጓደኞቼ ለቤተሰቦቼ አስተምራለሁኝ ማለት ነው። እንዲሰሩ ያው የማስተምራቸው ምንድነው? አሰራሩን በደንብ አስተምራቸዋለሁኝ። ስለዚህ ስለ አሰራሩ ካስተማርኳቸው እነሱ በቀላሉ መስራት እንደሚችሉ አስረዳቸዋለሁ ማለት ነው። በዛውም በደንብ ያው እንዲነቃቁም ጨምሬ ነው የማስተምራቸው ምክንያቱም ያው በባህሪዬ እኔ የማውቀውን ነገር ሌላ ሰው እንዲያውቀው እፈልጋለሁ። እንግዲህ ምናልባት አንዳንድ ቦታ ላይ ይሄ ተገቢ ላይሆን ይችላል። ግን ያው ቤተሰቦቼ ላይ ብዙ ጊዜ እንደዚህ አደርጋለሁኝ ማለት ነው። እና የቅርብ ጓደኞቼ ላይ ይህንን ነገር ያው አስተምራለሁ ያወቅኩትን ነገር አዲስ የመጣ ነገር ካለ አስተምራለሁ። ሰዎችም ያው በተለያየ አጋጣሚ ጥያቄዎች ሊጠይቁኝ ይችላሉ ያው የተለያየ ነገር ማስተማር ሲባል አንዳንድ ጊዜ የተለያዩ አዳዲስ ቴክኖሎጂዎችን ሊሆን ይችላል። እነዛን ቴክኖሎጂዎች እንግዲህ እኔ ቀድሜ ከተጠቀምኩባቸው እና የማውቃቸው ከሆነ ምንም ሳይመስለኝ አስተምራቸዋለሁ ማለት ነው። ወይንም ደግሞ ግልጽ እና በሚገባቸው መንገድ ላስተምራቸው እሞክራለሁኝ። እንግዲህ ያው ማስተማርን ስናስብ የሁሉም የአቀባበል ወይንም ደግሞ የአያያዝ ችሎታ ይለያያል። እዚህ ጋር ስለዚህ ያው ሰዎች እንግዲህ በያዙት ወይንም ደግሞ በቻሉት ልክ ወይንም ሊገባቸው በሚችል መልኩ አስተምራቸዋለሁ ማለት ነው። እንግዲህ ያ ይሄን ነገር ያው መቀበል አለመቀበል የነሱ እንትን ነው አንዳንድ ሰዎች እንግዲህ ቶሎ ላይገባቸው ወይም ላይረዱት ይችላሉ። ስለዚህ ያው ያን ነገር ካልተረዱትም እንግዲህ በሌላ ቀን ደግሞ ቀስ ብዬ ለማስረዳት እሞክራለሁ ማለት ነው። ከዛ በተጨማሪ አንዳንድ ነገሮች እኛ ከምናስረዳው ይልቅ ሰውየው ራሱ ይዞት ሲሞክረው የተሻለ ይሆናል። አንዳንድ ሰዎች ከንግግር ይልቅ በሙከራ የሚረዱት ነገር ይኖራል። ስለዚህ ያው አንዴ ካስረዷቸው አንዴ ሁለቴ አስረድቼ ከዛ በኋላ ነገሩን ሰጥቻቸው እንዲሞክሩ እድሉን እሰጣቸውና ከስራቸው እሄዳለሁ ማለት ነው። ከዛን እነሱ ያው የተወሰነ ሞክረው ማለት ያቃታቸውን ነገር እንዲጠይቁኝ ነው የማደርገው ያ ነገር በጣም ምርጥ ነገር ነው። ብዬ አስባለሁ ምክንያቱም የሚያውቁትን ያቃታቸውን ነገር የሚጠይቁ ከሆነ የተወሰነ ደረጃ ያህል አውቀዋል ማለት ነው። እንደገና ያው ሞክረውት ያስቸገራቸው ነገር ከሆነ አይረሱትም ማለት ነው። ጠይቀውኝ ሳሳያቸው ያን ነገር መልሰው አይረሱትም ማለት ነው። አዎ ብዙ ጊዜ ያው ሰዎች በተፈጥሮአችን ከሚነገረን ይልቅ የሞከርነውን ነገር የመያዝ ችሎታ አለን ያም ማለት ምንድነው ሙሉ ስሜቶቻችን እዛ ላይ ስለሚውሉ ይመስለኛል። ምክንያቱም አንደኛ እጃችንን እንጠቀማለን ሁለተኛ ነገር የምንሞክረው ነገር ያው እይታን እንጠቀማለን ሌላው ነገር አእምሮአችን በጣም እያሰበ ይሆናል አይሆንም እያለ የሚሰራው ነገር ስለሆነ ለማስታወስ አይቸገርም ማለት ነው። ያው ከዛ አንፃርም በጣም አሪፍ ነው ብዬ አስባለሁኝ። ያው እንደዛ ሰዎች ራሱ እንደዛ ቢያደርጉ በጣም ምርጥ ነገር ነው የተሻለም ነገር ነው። ስለዚህ ያው ሰዎች አንዳንድ ጊዜ ዝም ብለው ያው በቃል ብቻ እንደዚህ እንደዚህ ብለው ከሚያሳዩ ይልቅ አንድ ሁለቴ ከነገሯቸውና ካስረዷቸው በኋላ ከዛም በኋላ ትተው ደግሞ እንዲሞክሩት ቢያደርጉ በጣም የተሻለ ነገር ነው ብዬ አምናለሁኝ። ያው ያንን ሲሞክሩት የተሻለ ነገር ይሰራሉ ወይንም ደግሞ የተሳሳቱትን ነገር ደግሞ ጠይቀው ከዛም በኋላ ይረዳሉ ማለት ነው። ከተረዱ በኋላ መልሰው አይረሱትም እነዛ ሰዎች ያው ከዛ አንፃር ደግሞ በጣም አሪፍ ነው ብዬ አስባለሁ። ይህ ነገር እና

እሺ ምን አይነት መሳሪያ ትጠቀማለህ? ይላል እንግዲህ የተለያዩ መሳሪያዎችን እጠቀማለሁ። እነዚህ መሳሪያዎች ለተለያየ አገልግሎት የሚውሉ መሳሪያዎች ሊሆኑ ይችላሉ። ለምሳሌ ያህል ከምጠቀማቸው መሳሪያዎች ውስጥ አንዱ ማበጠሪያ ነው። ማበጠሪያ እንግዲህ የሚያገለግለው ለምንድነው? ፀጉራችንን ለማበጠር ነው። ስለዚህ ፀጉሬን ለማበጠር ማበጠሪያ እጠቀማለሁ ማለት ነው። ያው ይሄ ከፀጉር ማስዋቢያ ጋር ተያይዞ የሚነሳ ነገር ነው። ከዛ ጋር ተያይዞ ደግሞ ያው በኤሌክትሪክ የሚሰራ የፀጉር መተኮሻ ብለን የምንጠራው ወይንም ደግሞ ካውያ በማለት የሚታወቀውን ሌላም እጠቀማለሁ ማለት ነው። ይህንን መሳሪያ ያው አልፎ አልፎ እጠቀማለሁኝ በዋናነት ግን ያው ማበጠሪያን እጠቀማለሁ ማበጠሪያን ስናይ እንግዲህ የተለያየ ቅርጽ እና ይዘት ያላቸው ማበጠሪያዎች የፀጉር ማበጠሪያዎች አሉ። እነኚህ ማበጠሪያዎች እንግዲህ ለምሳሌ ቀጭን ሆኖ በጣም ጥርሱ ትንንሽ እና ጠባባቢ የሆነ መባጠሪያ አለ። እሱ መባጠሪያ እንግዲህ ለመላጊያነት ወይንም ፀጉርን ለማስተካከያና ለማስተኛነት የሚያገለግለን ነው። እንግዲህ እሱንም እንደየአስፈላጊነቱ እጠቀመዋለሁ ማለት ነው። ከዛ በተጨማሪ እንግዲህ ሰፋፊ ሆኖ እጀታ ያለው መባጠሪያ አለ። እና ረዘም ረዘም ያለ አለ። እሱ እንግዲህ በቀላሉ ፀጉራችንን የተያያዘውን ፀጉራችንን ለማላቀቅ የሚረዳን ወይንም ደግሞ መጀመሪያ ላይ የምጠቀመው ነው። ፀጉሬ ትንሽ ጠንካራ የሚባል አይነት ፀጉር ነው። ከርዳዳ ተብሎ የሚታወቀው የፀጉር አይነት ነው ማለት ነው። እንደዛ ስለሆነ ያንን መባጠሪያ መጀመሪያ ላይ እጠቀማለሁ ማለት ነው። ሌላው ከዛ እንግዲህ በተጨማሪ ያው ለንጽህና ደግሞ ያው ለጥርሴ ንጽህና ለመጠበቅ ስል የጥርስ ብሩሽን እጠቀማለሁኝ። ይሄ የጥርስ ብሩሽ እንግዲህ ያው የጥርስ ሳሙና አንድ ላይ ተደርጎ ጥርስ ለማጽዳት ወይንም ጥርሴን ለማጽዳት የምጠቀምበት ነገር ነው። እሱን ያው በቀን እንግዲህ አንድ ጊዜ ጠዋት ጠዋት እጠቀማለሁ ማለት ነው። ይሄን የጥርስ ብሩሽ ከዛ በተጨማሪ እንግዲህ የምጠቀመው መሳሪያ የጥፍር መቁረጫን እጠቀማለሁኝ። ያው ከራሴ ልነሳ ብዬ ነው እነዚህ ያው በቤቱ ውስጥ ማንኛውም ሰው የሚጠቀማቸው ነገሮች ናቸው። እንግዲህ ይህን የጥፍር መቁረጫ በተወሰነ ጊዜ ልዩነት ሳምንት ሊሆን ይችላል አስራ አምስት ቀን ጥፍሬ እንዳደገውና መስተካከል እንደሚገባው መጠን ጥፍሮቼን ለማስተካከል እጠቀምበታለሁ። እና ያው አሪፍም ያስተካክላል የጥፍር መቁረጫ ወሳኝነት ያለው ነገር ነው። በአጠቃላይ ያው እነዚህም የምዘረዝራቸው ነገሮች አንድ ሰው ሊጠቀምባቸው የሚችሉ መሳሪያዎች ናቸው። ስለዚህ ይህንን የጥፍር መቁረጫን እጠቀማለሁ ማለት ነው። ከዛ በተጨማሪ ያው ገለዬን ስታጠብ ደግሞ የሻወር ጓንትን እጠቀማለሁኝ። ያው ይሄ የሻወር ጓንት እንግዲህ ሻወር ጓንት ተብሎ ወይንም መታጠቢያ ጓንት በመባል ነው የሚታወቀው። ይህ የጓንት እንግዲህ ሰውነታችንን ለማሸት ያገለግለናል ማለት ነው። ስለዚህ እሱንም እጠቀማለሁ ያው ሰውነቴን ስታጠብ ስታጠብ እጠቀምበታለሁ ማለት ነው። እነዚህ ያው የምጠቅሳቸው ነገሮች እንግዲህ የግል መጠቀሚያ ነገሮች ናቸው በጋራ የምንጠቀምበት ነገር ሳይሆን በግሌ የምንጠቀምበት ነገር ነው። በዛ እጠቀማለሁኝ ከዛ በተጨማሪ ያው ይሄ የተለያዩ ነገሮችን እጠቀማለሁ አሁን አላስታውሳቸውም እንጂ። ከዛ አልፎ ደግሞ ለተለያዩ ለጽህፈት ስራዎች የምጠቀምባቸው ነገሮች አሉ። እንደ ወረቀት ማስታወሻ ደፍተር የሚባሉ ትንንሽ የቦርሳ ውስጥ መግባት የሚችሉ ትንንሽ ማስታወሻ ደፍተሮች አሉ። እነዛን ደፍተሮች እንግዲህ ከቦርሳዬ ውስጥ አላጣም መጠቀማዬዎቼ ናቸው። እና ሌላ ነገር ያው ቦርሳዬ ውስጥ እንግዲህ እስክሪቢቶ እይዛለሁኝ። የተለያዩ ማስታወሻዎችን ለመጻፍ ስፈልግ ያንን እስክርቢቶ አውጥቼ እዛ ማስታወሻ ላይ እጽፋለሁ ማለት ነው። እንግዲህ የምጽፈው ነገር የተለያየ የስራ ማስታወሻም ሊሆን ይችላል። ከዛ በተጨማሪ እንግዲህ የሰዎች አድራሻንም ሊሆን ይችላል የቦታዎችን አድራሻም ሊሆን ይችላል። እነዛን ነገሮች እዛ ላይ እጽፋለሁ ማለት ነው ኢሜልም ሊሆን ይችላል አንዳንድ ጊዜ። ከዛ በተጨማሪ ደግሞ ስልክም ሊሆን ይችላል ያው ስልካችንን በሆነ አጋጣሚ ሊዘጋብን ስለሚችል በሚል ሂሳብ እነዛን ነገር ያው በምንቀሳቀስበት ቦታ ላይ ይዤ እሄዳለሁ በቦርሳዬ የመያዝ ነገር አለ። ስለዚህ ይሄ እስክሪቢቶ እና ማስታወሻ ደፍተር ሁሌ እለት ከእለት የምትጠቀምበት ነገር ነው። ሌላው ከዛ በተጨማሪ እንግዲህ ያው ቦርሳ ራሱ ያው እለት በእለት የምትጠቀምበት ነገር ነው። በተለይ ወደ ውጪ ስወጣ ወይንም ወደ ስራ ቦታ ሲሄድ ቦርሳ

እሺ ምን ይላል ጥያቄ ቤተሰብ ምን ያህል ጊዜ ይሰበሰባል ይላል? እንግዲህ ያው የኔ ቤተሰብ በተወሰነ ጊዜ ውስጥ ይሰባሰባል እንደ አጠቃላይ ስናይ ግን ያው ቤተሰብ ለምሳሌ የዘመድ ጉባኤ በመባል የሚታወቅ ቤተሰብ የሚሰበሰብበት ዝግጅት አለ እዚህ ዝግጅት ላይ እንግዲህ የተለያዩ ቤተሰቦች ይሰበሰባሉ። ለምሳሌ ያህል ከአያት አንስቶ አያትን ጨምሮ ቅድመ አያትም ካለ እንደዚሁ ከቅድመ አያት ይነሳና ያው የዘር ግንዱ ከዛ ጀምሮ ነው የሚቆጠረው ከዛን ከዛ ጀምሮ ያሉት ሰዎች እንግዲህ ምን ከቀድመ አያት የወለዳቸው አያት አያቶች ይኖራሉ ማለት ነው አያቶችን ጨምሮ እነሱ የወለዷቸው ልጆች ይኖራሉ እነዛ ልጆች በሙሉ ይሰበሰባሉ ማለት ነው። ከዛም ደግሞ አያት ከወለደ በኋላ ደግሞ ያው ልጆቻቸው ደግሞ ለምሳሌ የኔ አባቶች ነው የሚሆነው ማለት ነው የአያቶች የልጆች ማለት አባት ነው የሚሆነው። ስለዚህ ከአባት የአባቴ የወንድሞች ምናምን እህቶች እንደዚህ አክስት አጎት ያጎት ልጅ ወደ ታች ብቻ ይሄ ወደ ታች ሲቆጠር የዘር ሀረጉ እንደዛ ተቆጥሮ አንድ ላይ ይሰበሰባል ማለት ነው። እንግዲህ ይህ የዘመድ ጉባኤ የሚባለው በዋናነት ቤተሰብ አንድ ላይ ተሰብስቦ የሚጫወትበት እንደገና ደግሞ ያው የተለያየ ነገር ጨዋታ በብዛት ያው ጩዎት የሚፈጠርበት ነገር ነው። እና ይሄ ልክ እንዴ ልጆችም አንድ ላይ ሆነው ቤተሰብ መሆናቸውን እንዲያውቁ በጣም ይረዳል ዝምድናቸውን እንዲያውቁ ይረዳል ማለት ነው። እንግዲህ ይሄን አይነት ስርዓት አለ እና ይሄ ስርዓት እንግዲህ በዙር ነው የሚሰበሰቡት። በአመት ውስጥ ያው ሶስት ጊዜ ነው የሚደረገው ይሄ ስርዓት። ስለዚህ ያው ሶስት ጊዜ ሲደረግ አንድ ሰው ቤት ወይንም ደግሞ አንድ ቦታ ላይ አይደለም የሚሰበሰበው። ምክንያቱም አንድ ቦታ ላይ የማይሆንበት ምክንያት ለምሳሌ የመጀመሪያውን ዙር አንድ ሰው ጋር ከሆነ የሚደገሰው ያው ድግስ ይዘጋጃል ምግብ መጠጥ ይዘጋጃል ማለት ነው። እና የሚቀመጡበት ቦታ ይዘጋጃል

እሺ ዜና በመስመር ላይ አላነብም ማለት ያው ስራዬ ዜና ማንበብ አይደለም ዜና ማንበብ የራሱ የሆነ ሙያና ክህሎት ይጠይቃል። እንደገና መስበር ላይም ዜና መስበር ላይም ሆነ የተለያዩ ማህበራዊ ድረ ገጾች ላይ ዜና የሚያነቡ ሰዎች ተምረው እና ሰልጥነው ነው የሚወጡት። እንግዲህ የራሱ ክህሎት እና ሙያ የሚጠይቅ ነገር ነው። ዜና ማንበብ ያው የማንበብ ፍጥነት የራሱ የሆነ ተሰጦ ቢኖረውም ከዛ በተጨማሪ ያሉት የተለያዩ ህግ እና ደንቦች አሉ እነዛን ህግ እና ደንቦች እንግዲህ ካልተማርን በስተቀር አናውቃቸውም። ስለዚህ ዜና ለማንበብ ያው ጋዜጠኝነት ወይንም ደግሞ ይሄ ጋዜጠኝነት የተማሩ ሰዎች ወይንም ጋዜጣ ተብለው ነው የሚታወቁት ዜና አንባቢዎች። ጋዜጠኞች ነው የሚባሉት እነዚህ ጋዜጠኞች እንግዲህ የራሱን የሆነ ጋዜጠኝነት የሚባል የትምህርት ክፍል አለ። ያን የትምህርት ክፍል እንግዲህ በዩኒቨርሲቲ ወይንም ደግሞ በተለያዩ ኮሌጆች ውስጥ ይሰጣል። በኢትዮጵያ ውስጥ ያንን ያን የትምህርት ክፍል ለመማር ደግሞ የሚያልፏቸው የተለያዩ የትምህርት ደረጃዎች ይኖራሉ። እነዛን የትምህርት ደረጃዎች ካለፉ በኋላ ነው እዛ ትምህርት ክፍል መርጠው ገብተው የሚማሩት ማለት ነው። እንግዲህ እዛ ውስጥ ሲሰለጥኑ ወይንም ደግሞ ሲማሩ የራሱ የሆነ የትምህርት አሰጣጥ ወይንም ደግሞ ራሱ ለሙያው የሚመጥነውን አይነት ስርዓት እና የ ስለ ሙያው አጠቃላይ ይዘት እና ሁኔታ ያስተምሯቸዋል ማለት ነው። ለዛም ነው እንግዲህ ለዛ ሙያ ብቁ አድርገው ነው የሚያወጧቸው ማለት ነው። ከዛ በኋላ ነው ይህንን ዜና ማንበብ የሚችሉት ወይንም ደግሞ ይህንን ዜና ማንበብ ስራ መስራት የሚችሉት ማለት ነው። እንግዲህ ዜና አንባቢ የሚባለው ያው ጋዜጠኛ ነው የሚባለው። እነዚህ ጋዜጠኞች ከዛ ትምህርት ክፍል ውስጥ እንግዲህ ተምረው እና ተፈትነው ያው የራሱ የሆነ ፈተና ይኖረዋል ያንን ፈተና ተፈትነው ካለፉ በኋላ ያው በስተመጨረሻ ምርቃት ይባላል ማለት ነው። ምርቃት ላይ እንደሚታወቀው በማንኛውም የሙያ ዘርፍ ውስጥ የተማረ ሰው ስለ ሙያው የሆነ ጥናታዊ ጽሁፍ ያቀርባል ማለት ነው ይሄ ግዴታ የሆነ ነገር ነው። ያ ጥናታዊ ጽሁፍ እንግዲህ የመመረቂያ ጽሁፍ በመባል ይታወቃል። ያንን የመመረቂያ ጽሁፋቸውን እነሱም ከሰሩ በኋላ ነው ወደ ምርቃትና ብቁ ናቸው የሚባሉት እና ብቁ ናቸው የሚል የምስክር ወረቃት ይሰጣቸዋል ማለት ነው። እንግዲህ ያንን የምስክር ወረቀት ይዘው ነው ስራ የሚፈልጉት ማለት ነው። ያው ስራም እኮ ከተፈለገ በኋላ እንግዲህ የራሱ የሆነ ጥያቄዎች ይኖራሉ የተለያየ ቦታ ላይ ያ ጥያቄ ምንድነው? ያው ብቁ ናቸው ወይ የሚለውን ነገር ለማረጋገጥ ነው ሙያው የሚፈልገውን አይነት ጥያቄዎችን ይጠየቃሉ ማለት ነው። እነዛን ጥያቄዎች ካለፉ እንግዲህ ያው ለዚህ ስራ ወይንም ዜና ለማንበብ ብቁ ናቸው ተብሎ ይታሰብና ያው የቅጥር ሁኔታቸው ይፈጸማል ማለት ነው። በዛ መሰረት እንግዲህ እነዚህ ሰዎች ዜና አንባቢ ወይንም ደግሞ ጋዜጠኛ በመባል ይታወቃሉ ማለት ነው። እና ሙያቸውም ምንድነው? የተለያዩ መረጃዎችን ዜናዎችን በየሰአቱ ማንበብ ይሆናል ማለት ነው። ወይንም ደግሞ ያን የሚያነቡትን ዜና ማጠናከር ወይንም ደግሞ ማጠናከር ማለት ዝርዝር የሆነ መረጃውን እውነታው ላይ ተመስርቶ መጻፍ ማለት ነው። ይሄም የራሱ የሆነ ሙያ ይጠይቃል። ምክንያቱም አንድ ነገር እውነታውን እንዴት? ይፈለጋል? እንዴት ዝርዝር ነገር ይጻፋል። የሚለውን ነገር ያው ዜና ማለት እንግዲህ ከማህበረሰብ ውስጥ የተደረገውን ድርጊት ወይንም አለም ላይም ሊሆን ይችላል የእውነተኛ ነገር ነው። ዜና ማለት ልቦለድ አይደለም። ወይንም ደግሞ ሌላ ስነ ጽሁፍ አይደለም ማለት ነው። ይህ ከልቦለድ ወለድ በጣም ይለያያል ዜና ማለት ትክክለኛ የሆነ መረጃ ነው። ያ መረጃ እንግዲህ በተለያየ ጽሁፍ ተጠናክሮ ይቀርባል ግን ዋናው ነገር ትክክለኛ የተፈጠረ መረጃ ነው ሚቀርበው ማለት ነው። አቀራረቡ ነው አሁን እዚህ ጋር ጋዜጠኛ ሲያቀርበው ከሌላ ወሬ ነጋሪ የሚለየው ምንድነው? አቀራረቡ ነው ማለት ነው። አቀራረቡ ግን የተለያየ ኪነ ጥበብን ሊጨምርበት ይችላል። የሰውን ጆሮ የሚስብ አይነት ነገር ሊሆን ይችላል። ሰዎች ቁጭ ብለው እንዲያዳምጡት አድርጎ ያቀርበዋል ማለት ነው። ከዛ ጋር በተያያዘ ደግሞ ሙሉ የሆነ መረጃ ያቀርባል በዛ ዙሪያ ላይ የተደረገን ነገርን ማለት ነው። ስለዚህ ከተለያዩ ነገሮች ላይ ይሄ ንጽጽራዊም ሊሆን ይችላል። ከዚህ በፊት ደግሞ መቼ? ይሄ ነገር እንደተፈጠረ እንደዛ ብቻ አጠቃላይ በዛ ዙሪያ ላይ ብዙ ሀሳቦችን ያቀርባል ማለት ነው